ይቅርታ መጠየቅ ቀላል ነው። ጥሩ ጥያቄ? ደስ ይላል እንደውም እንግዲህ እንደውም የሰዎች ዋናኛ ችግር ተብሎ የሚወሰደው ይቅርታን አለመጠየቅ ነው። በቃ እንግዲህ ይቅርታ መጠየቅ በጣም ትልቅ ነገር ነው። እንግዲህ አምላክ ፈጣሪያችን ሁሉንም የምወደው ማንኛውም ሰው የሚወደው እንግዲህ መጀመሪያ ደረጃ ፈጣሪ የሚወደው ይቅርታ ነው። በቃ አንድን ሰው አንድ ሰው ሊበድለው ይችላል አንዱን አንዱን ሊበድለው ይችላል። እና መጀመሪያ ደረጃ ግን ከዚህ ከዚህ ከዚህ ቀድሞ መጀመሪያ እንደውም የሚታወቀው ማወቅ ነው ስህተትን ማወቅ ነው ስህተትን ማወቅ ነው የሰው ያው ችግር ዋናውን ምንድነው ዋናው ችግር ሰህተትን አለማመን ነው። አለማመን አለማወቅ። እኛ አላደረኩትም ወይም አላደርግም አላደርግም ብሎ አለማመን የመጀመሪያው ደረጃ። አንድ ሰው ስህተቱን ካመነ በቃ ከተጸጸተ ይሄ ነገር ትክክል አይደለም ብሎ እንደ ሰውኛ እንደ አእምሮኛ እንደ አስተዋይ ካሰብነው ይቅርታ ለመጠየቅ በጣም ቀላል ነው። የሚሆነው እንዲሁ ደግሞ ካላመንንበት እኔ በቃ ያለ የህይወታችን ስሜት ምን አባቱን ያላደረኩትም ምንም አላረኩም እኔ የሰራው ጥፋት የለኝም እኔ ትክክል የለኝም በተቀበለኝ በትክክለኛነት እኔ ፍጹም ነኝ። የሚል ሰው አለ አንዳንድ ሰው በቃ አያ ላደርግ አልችልም አድርጎ እንኳን አላደረኩም የሚል ሰው አለ። በቃ እሱ ካለኝ የማያደርግ ካልፈለገ ያኛል አስቸጋሪ ነኝ የሚሆነው ይቅርታ ለማለትም ይከብደዋል። ለምን ማለት የሆነ ይሸመቀቀል በቃ ማድረግ አይ ምናምን የሆነ የእልህኝነት እልህኝነት የለም። ራሱን ዝቅ ላልመረክ ብሎ የሆነ የሚኮፈስ ሰው አለና ራሱን ከፍ አድርጎ የሚጠራ ሰው አለና እንግዲህ ይቅርታ መጠየቅ የለንም ነው የሚለው። ለገባው ሰው ትክክለኛ አስተዋይ ያልሆነ ሰው ትህትና ላለው ሰው ቅንነት ላለው ሰው በጎ አሳቢ ለሆነ ሰው ሰዎችን የሚረዳ ሰው እንዲሁ እኔ የምናጠፋው ብሎ ይጨነቃል። የምናጠፋው የሆነ በቃ ሰዎች እንደዚህ እንዲያደርግ አልኳት እንደው ቀድሞ ሰዎች ራሱ ሳይሉተኝ የሆነ ጥፋት አለ የምንሰራው ምናምን የሚለውን ነገር አስታውሶ በደንብ ከአእምሮ እያመላለሰ የበደለውን ሰው ካለ የተጎዳ ሰው ካለ ደግሞ ይቅርታ ለመጠየቅ ሁለት ሺህ በጣም ቀላል ነው። የሚሆነው ይቅር በለኝ በቃ ግድያለሁ ተበድሎ እንኳን ይቅርታ የሚጠይቅ ሰዎች አሉ የሚገርሙ በጣም የሚገርሙ ማለት ነው። ተበድሎ እንኳን ይቅርታ ይጠይቃሉ። እኔ ለምሳሌ የሆነን ሰብ በድየው የተበደረው ሰው ግን መጥቶ እኔ ይቅርታ ይላል እንግዲህ ያ ማለት እንግዲህ በጣም ከአእምሮ በላይ ነው የሚሆነው። እንኳን የበደለ ሰው ይቅርና የተበደለ ሰው ራሱ መጥቶ ይቅርታ ይጠይቃል በቃ አይ ስላስቀየምኩ ነው ምናምን ይቅርታ በቃ አልመሰለኝም ብሎ ይቅርታ ሳይሆን ስትልቅ ነገር ነው። እሱ በጣም ደግሞ ረቀቅሎ ሲሄድ ነው ከዛ ውጪ ግን ይቅርታ መጠየቅ አንዴ የበደለ ሰው የተበደለውን ሰው። የተበደለውን ሰው አንድ በደይ ሰው የተበደለውን ሰው ወይ ይቅርታ የምትጠይቀው አይነት ስራ ሰርቻለሁና እንደዚህ አስቀይማለሁና እንደዚህ በድዬሃለው ትክክል አልሰራሁም እና ስታሰርችብሃለሁ እና ይቅር በለኝ። ከልቤ ከልቤ ይቅርታ አድርግልኝ ብሎ ከልብ ነው ይቅርተውን ግን ከልብ መሆን አለበት ዝም ብሎ እንዲሁ በአፍ ላይ በሚወጡ ቋንቋዎች ሳይሆን በደንብ ተጸጽቶ ትክክል አለመሆን ተረድቶ አምላኩን ፈርቶ ሃይማኖቱን ፈርቶ እምነቱን ፈርቶ መሆን አለበት። ከዚያ ነው በቃ ትክክለኛ ይቅርታ የሚባለው እንጂ። ሙሉ እንዲሁ ስላገኘሁት ይቅርታ ማለት ያን ማለት ከልቡ ካልሆነኝ ምክንያት በአፉ የሚናገረው ከልቡ ያሰበው ነገር አለ እና ትንሽ አስቸጋሪ ነኝ ሆኖ ለወደፊቱም ተግባቡነትነት የለውም። ሆዳቸው የሆነ የሻከረ ነገር ኖሯልና ለግባቡ ይችላሉ እነሱ ጋር አየሁት ይቅርታ ማለት ያው ከልብ የመነጨ መሆን አለበት። እንደዚህ አክስ የሆነ ነው ቀላል የሚሆነው ከዛ ውጪ ከሆነ ከበድ ነው የሚለው ያው እንግዲህ ይቅርታ መጠየቅ ቀላል ነው። ለሚለው ጥያቄ እንግዲህ አንድ ሰው ከልቡ ከህሊናው በደንብ እምነቱን አዋህ አዋህዶ ገብቶት አስታውይነት ያለው ሰው የተረጋጋ ሰው ከሆነ እሱን ይቅርታ ለመጠየቅ አንድን ሰው የበደለውን ሰው ሊሆን ይችላል እንግዲህ የተበደለን ሰው ለመጠየቅ በጣም ቀላል ነው የሚመራው። ከዛ ውጪ ደግሞ እንግዲህ እኔ በደንብ በድዬ ደግሞ እንግዲህ ይቅርታ ላለመጠየቅ ከፈለኩ ሊከብድ ይችላል የሆነ ነገሮችን በድምቅ ካላሰላሰልኳቸው ካላገነዘብኳቸው ይቅርታ ምን ያህል ዋጋ እንዳለው ካላወቅኩኝ ያው ዝም ብዬ እንዲሁ ጥሬ ቃሉን ብቻ ይዤ ይቅርታ ለማለት አንዱን ሰውዬ ትንሽ እሱ አስቸጋሪ ነው የሚሆነው ብለው እንኳን ያንን ያንን አይቀበለኝም። የተበደለ ሰው አይቀበለኝም እኔ የበድልኩት ሰውም እኔም የበደውም አካልም እኔ ራሴ ማለት ነው ያው አይዋጥልኝ ያው አይመጣልኝም እየለሰሙ አልኩት እንጂ ገበያ ብለን ስንለው ላይሆን ይችላል። እና በዛ ልክ ነው ያለው እንግዲህ ይቅርታ በጣም ትልቅ ዋጋ እንዳለው ሁላችንም እናምናለን እና እንግዲህ ሲሰራ ፍጹም አይደለም ይሳሳታል። በአንድም በሌላም ምንም ሰራ ምንም ሰራ ስህተት አለ ዋናው ግን ይሰውልኝ። ይቅርታ ማለት እንግዲህ ስህተት ማመን ነው በቃ ስህተትና ኘምኑን አጥፍቻለሁ ለቀጣዩ ለቀጣዩ አስተካክላለሁ የሚለውን ነገር ወስዶ በደንብ ወስዶ መስራት ነው። እንግዲህ እሱ ጋር ትልቅ ዋጋ አለው ብዬ አምናለው አለው። ይቅርታ ለሁሉም ነገር መፍትሄ ነው እንግዲህ ብዬ ንመም ነው እና ይቅርታ መጠየቅ ቀላል ነው። ማለት እንግዲህ ቀላል አይደለም ማገናዘብ አገናዝ ወለደ ሰው ቀላል ነው

በዶቄ መፍጨት ታውቃለህ ለሚለው ጥያቄ እንግዲህ የመፍጨት የሚለው ነገር እንግዲህ ስንወስደው አጠቃላይ የሆነ ነገር አንድ ነገር እህልም ሊሆን ይችላል ነው የሌሎች ሌሎች ነገሮች ሊሆን ይችላሉ ጠጠር ነገሮችን ማድቀቅ ነው በመሰረቱን ግን መፍጨት ማለት ማድቀቅ ወደ ልምነት በጣም ወደ ልምነት የሆነ ዱቄት ማድረግ። በጣም ማድቀቅ የተለያዩ ዱቄቶች አሉ እንግዲህ የምግብነት የሚሆኑ ዱቄቶች አሉ ሌሎች ድቄየቶችም አሉ ከምግብ ውጪ ልል የተለዩ የምንሰራበት ስራዎች ዱቄየት አሉ። በጣም የተለያዩ ዱቄየቶች አሉ እንግዲህ በዶቄ መፍጨት ታውቃለህ የሚለው እንግዲህ እኔ አብዛኛው ሰዓት መፍጨት አላውቅም እውነት ለመናገር። ይሄ እንግዲህ የእናቶቻችን ስራ ነው እንግዲህ መፍጨት አብዛኛው ስራ እነሱ ነው የሚያውቁትኝ የተለያዩ ነገሮችን መፍጨት መደቆስ ማዘጋጀት ሁሉን ነገር መስራት እንግዲህ አብዛኛው በተለይ በገጠሩአማ አማካይ ኢትዮጵያ ውስጥ አለው። መፍጨት የሚለውን ነገር እናቶች ናቸው የሚያውቁት መፍጨት መውቀጥ ምናምን የሚለውን ነገር። የእናቶች ስራ ነው አብዛኛው የወንዱ የው እንግዲ የእርሻ ስራ ነው ግዴታ ወደ እርሻ መሄድ ነው ወደ ማሳዎች ወደ መስኮች የተለያዩ ነገሮችን መስራት ከበቶችም ማርባት ፍየሎች በጎችም ማርባት ነው። እኔ የተለያዩ አትክልቶችም መትክል ነው አብዛኛው የወንዶች ስራ እንደዚህ ነው ከዚህ ውስጥ እኔም እንግዲህ አንዱ ነኝ ግዴታ። መፍጨትም ብዙም እንግዲህ አልችለውም ያው እንግዲ የስራዬ አብዛኛው የወንድ ስራ እስከሆነ ድረስ የአባቴን ስራ ነው። እንግዲህ ሰው ወንድ ልጅ አባትን ፈለግ ይከተላል እናት የሆኑ የሴቶች ደግሞ የእናታቸውን መንገድ ይከተላሉ አብዛኛው ሰዓት እንደዚህ ስለሆነ አብዛኛው ስራ ነው። የእኩል የሚሰራ ስራ ቢኖርም አብዛኛው ግን እንደዚህ ነው። ወንድ ወንዱ ሴት የሴቱን የሚሰራና በዶቄት መፍጨት ታውቃለህ ለሚለው እንግዲህ እኔ መፍጨት አልችልም ብዬ ነው የምወስደው። ያው እንግዲህ ብለምድ ብለምደው የሙያ ዘርፍ ነው ደስ ይለናል በቃ ሙያ ነው ሙያ ያኳራልህ በሄድክበት ቢቸግርህ እንኳን ከፉ ቀን ቢመጣ የምዋጣበት መንገድ ይኖራል። እሱ ደስ ይላል ግን እንግዲህ ባለው ሁኔታ እስካሁን መፍጨት የምለውን በዶቄ መፍጨት የሚለውን እስካሁን አላውቀውም። እኔም ፈጭቼ አላውቅም እንግዲህ ያው የተፈጨውን መመገብ ካልሆነ ወይ እናቶች አባቶች አዘጋጅተን መጠቀም ካልሆነ እኔ ይሄ ፈጨጭ አላውቅም ያው። ከዚህ በኋላም ፈጫለሁ ብዬ እንግዲህ አሳቢውም የለኝም ወደ ከተማው ተለይ ከገባን ሁሉን ነገር ይረሳሳልና ያው ያሉት ነገር የበሰሉትን ነገር መጠቀም ነው። የሚሆነው እና በዝህ ልክ ነው ያለው ነገር እና በዶቄ መፍጨት የለውም ያው እኔ የለኝም ሀሳቡ የለኝም እስካሁን ማን አለመድኩትም። ከዚህ ቀጣይ ምን አላችሁ ልለማመደውም ላለማመደውም ይችላል እሱ አይታወቅም እንግዲህ የጊዜ ጉዳይ ነው የሚሆነው እና ያው ምን ላመዠማመድበት መንገድ ካለን ምለምደው መንገድ ካለን ላደርገው እችላለሁ ከሌለ ደግሞ እንግዲህ ሊቆም እችላለሁ ባለበት ይቆማል እስካሁንም የለኝም አሁን ሊኖር ይችላል። እና በዛኝ ቦተላምዶ እንግዲህ እነዚህ መፍጨት ጋር ከተያያዘው ስናወራ ሴት እህቶቻችን እናቶቻችን ነው የዚህ ሙያ ተክኖት ያላቸውን ልምድም ያላቸው ስራዎች አጠቃላይ የሚሰሩትን እነሱ ናቸው እና የተለያዩ ስራዎችን ይሰራሉ እንግዲህ ከመፍጨት ጋር ተየዞ ለምሳሌ ጨው ከመደቆስ ጋር የተለያዩ የወጥ እህሎችን መፍጨት ሽንብር እንደው ጓያ አሉ ባቄላ ምናምን ያሉት አተር ነገሮች መፍጨት። የተለያዩ ዱቄቶች ዳጉሳ እንደ ጤፍ መፍጨቶች በቆሎች መፍጨት መፍጨት ተብለህ ለተለያየይ ምግብ ይጠቀሟቸዋል እንግዲህ እኛም የምናውቀው እናቶቻችን በተለይ በገጠር ላይ በጣም ብዙ ነገር ይፈጫል ግዴታ የኤሌክትሪክ ወፍጮዎች ስለሌሉ ገጠር ላይ ትንሽ ራቅ ይላሉና እዛ ጋር አያየዘው ሰዎች እንግዲህ ቀላል ነገሮች ፈጭተወ ይተጠቀሟቸዋል ሴቶች በተለይ ለቀዘው የድንጋይ ወፍጮ አለ። ኖርማ ማለት እንዲሁ የድንጋይ ወፍጮች አሉ የድንገይ ወፍጮዎች ያው ሁሌም የምንጠቀምባቸው ዘውትሮች ዘውትር የምንጠቀምባቸው እነሱ አሉና ሴቶች እናቶቻችን እሷን ነው ፈጭተው እሷ ፍጭት አርገው ችግራቸውን ይወጣሉ ከዛ ግን ወደ ኤሌክትሪክ ወፍጮ ሲመጡ ደግሞ ያው በዛ ብሎ ባህያ ምናምን ያን ራስ ባህያ ተጉዞ ነው የሚመጣው ባሀያ ተጭኖ በበቅሎ በፈረስ ተጭኖ ነው የሚመጣው። አይነት ነው እንግዲህ ነገሩ ሌላ እንግዲህ መፍጨት በዶቄ መፍጨት የሚለው እኔ እንግዲህ እስካሁን አልችልም ያለው ነገር ለወደፊት ልችል እችላለሁ አይታወቅም። እስካሁን ባለው ነገር እንግዲህ ያው እናቶቻችን አባቶቻችን ያው እንግዲህ አብዛኛው ሰዓት ከአባቶች ይልቅ እናቶች ነው እንግዲህ በሙያው የተካኑበት እሱ ጋር ጥሩ ነገር ነው ብዬ አምናለሁ። እኔም እስካሁንም ያሉ እንግዲህ የተለያዩ ነገሮችን እየፈጩ ነው እስካሁን ድረስ ራሱ የሚገርመው ያው እንግዲህ የተለያዩ የሚፈልጓቸውን ነገሮች ይወቅጣሉ ይፈጫሉ ያዋህዳሉ እሚፈልጉት ነገር ለመግብነት እንጠቀማለን። እና እሱን አያለሁ እንግዲህ እኔ መፍጨቱን እስካሁን ፈጭቼም አላውቅም። ከዚህ በኋላም እንግዲህ ምን አላችሁ ልፈጭም ላልፈጭም እችላለሁ ያው እንግዲህ ችግር ከመጣ ክፉ ቀን ከመጣ መፍጨት ይኖራልኝ። ያው እንግዲህ እንደዛ ምራሴ የሚትሻሻሉ ካሉ እንግዲህ ደግሞ እንግዲህ ባለው በዘመናዊ ነገር ይጠቀማል የሚለው ነው እናቶች ግን በዚህ ይቀጥላሉ ዙሮ ገጠር እስካሉ ድረስ ስራቸውን ይቀጥላሉ። ለእና እኔ ግን መፍጨት ታውቃለህ የሚለውን እስካሁን በዶቄ መፍጨት

ስንት ብርድ ልብስ ትጠቀማለህ የሚል ጥያቄ አለ? እንግዲህ ጥሩ ጥያቄ ነው ይሄ ደግሞ እንግዲህ ከብርድ ልብስ ጋር አያይዞ ነው ጥያቄው የተጠየቅኩት። ያው እንግዲህ ሰው እንደ ፍላጎቱ እንደ ቤቱ እንደ ገንዘቡ እንደ ሀብቱ መጠን የተለያዩ ልብሶች አሉት። ከብርድ ልስ ጀምሮ። ሌሎች አልባሳት የሚለብሱት አላቸው እንዲሁ ዝም ብለው ቀጠው ቀንም አዳር ምንለሳቸው ልሶች አሉን። ብርድ ልብስ ማለት እንግዲህ ያው ዋናው ዋናው ትልቅ ብርድ ልብስ ማለት እንግዲህ ዋናው ትልቅ ልሶች ነው። ያው ብርድ የሚከላከሉ ልሶችም እያሉ ልክ እንደ ጃኬት። ሱሪ ምናምን የተለያዩ ወፍራም ልብሶች ሽሩራቦች ምናምን ይመራሉ እነሱ እነሱ ያው መጠነኛ ቀን በቀን የምንለሳቸው ምንቀይራቸው ናቸው። ዋናው ብርድ ልብስ ግን እንግዲህ ወፍራም ነው በጣም ወፍራም አብዛኛው ሰዓት የሚታወቀው ብርድ ልብስ ማለት የሌለት ልብስ ነው እኛ እንደምናውቀው። እንግዲህ ብርድ ልብስ ማለት ሌሊት የሚለበስ ልብስ ነው። ሌሊት ላይ እንደምታውቀው አብዛኛው ሰዓት ቅዝቃዜ አለ ብርድ አለ። የሆነ ውርጫማ ነገር አለ በተለይ እንደ አየሩ ፀባይ የለ ይለያያል እንጂ። ደጋማ ከሆነ በተለይ የሆነ ቅዝቃዜያማ ቦታ ከሆነ አካባቢ ከሆነ በጣም ብርድ አለው በጣም ሲበዛ ሌሊት ላይ። ቀንም አለ ግን ሌሊት ይብሳል ሌሊት ይጨምራል። ሞቃት ታማ ከሆነ ደግሞ እንግዲህ መካከለኛ ከሆነ ያው ቃል ላይ ሙቀት ነው ሌሊትም ቢሆን ያን ያህል ብርድ የለውም እና ደስ የሚል ሁኔታ ነው ያለው። እና እንደ ጠቃላይ እንግዲህ አንት ብርድ ልብስ ትጠቀማለህ ለሚለው እኔ እኔ ሁለት ነው ያለኝ በቃ ሁለት ነው ያለኝ እስካሁን ያለው ያው ሁለት አሉ እነሱን እየቀያየርኩ እለብሳለሁ በጣም ብርድ ከሆነ ሁለቶችን ደራርቤ እለብሳለሁ። ቀለቀል ቀለቀል ያሉት ወፍራም አይደለም ያው። ወፍራም ሲሆን በመሰረቱ የአየር ፀባያቺን እኛ መካከለኛ ስለሆነም። ድረስ ያን ያህል ብርድ በጣም የለውም የተወሰነ ወራት ነው የሚኖርባቸው ለምሳሌ። አሁን ላይ የተወሰነ ብርድ አለ እንደውም በዚሁ ገጠመኝ። አሁን ጥር ላይ ነው ከእኛ ጥር ላይ ነው። ከህዳር አስቶ ታህሳስ ጥር አካባቢ ትንሽ ብርዱ ተወሰነ ይጨምራል በተለይ ሌሊት ላይ ይጨምራል ማታ እና ጠዋትም ጨምሮ ይጨምራል። ቀን ላይ ሙቀት ነው ችግር የለውም። እና በዚህ አጋጣሚ እንግዲህ ሁለት አሉኝ ቀለል ቀለል ያሉ ልብሶች አሉኝ እነሱን እጠቀማለሁ። ያው ሞቃት ከሆነ መካከለኛ ከሆነ ያው አንዷን እጠቀማለሁ የሆነ ብርድ ሲጨምር በጨመረበ ት ሰዓት ደግሞ ሁለቶዎችን እጠቀማለሁ። እነሱን በደንብ እያያጠብሁ ንጽህናቸውን እየጠበቅሁ ያው ሁለቶችን ለመልበስ። አለኝ እንግዲህ እስካሁን ከቻልኩ ደግሞ እንግዲህ ሌላ ወፈር ሌላ ልብሶች አሉ በጣም የተመቹ ልብሶች። በጣም በጣም ትልልቆች አሉ እነሱንም እንግዲህ ገንዘብ ሲገኝ መግዛት ይቻላል። እስካሁን ድረስ ያለኝ እንግዲህ ቀላል ቀላል ሁለት ናቸውን። እነሱን እንግዲህ ንጽህናቸውን የጠበቅሁ በሚያስፈልግ ሰዓት የው ከበላይ ከልጆቼ ጋር አብረን እንለብሳለን የልጆቼን ላራሳቸው አላቸው። የኔና የባለቤቴ ግን እነዚህ ቢቂ ናቸው። ብዬ ነው የማምነው እንግዲህ እስካሁን። ያው እንግዲህ ብርዱም ያን ያህል የሚያሰቅቅ ወይም ሰቆቃ ላይ የሚያስጥላ የሚጥል አይደለም። ለሰቆቃ ሚዳርግ አይደለም መካከለኛ ነው። ያው አንድ አንድ ቀን እንደውም ያው። በጣም ሙቀት አለው እና ያው ዝም ብሎ እንዲሁ በቦዲ ምናምን የምንተኛበት አጋጣሚ ያው ለስሙ ለበስነው እንጂ አንለብሰውም። ያው ሙቀት ስላለ ማለት ነው። ከዚህ በኋላ ያሉት ጊዜያት ደግሞ በጣም ይሞቃለሁ አሁን ከጥር ጀምሮ የኛ እንደኛ አካባቢ ከሆነ። እንደኛ አካባቢ ደግሞ ኢትዮጵያ እንግዲህ መልክአ ምድሯ የተለያየ ነው በጣም ወጣ ገባ ከመሆኗ የተነሳ አነጻጻር በዚያ ላይ ቀዝቃዛም አለ ሞቃት አለ የኛ አካባቢ ደግሞ ካከለኛ ነው እንግዲህ። ግን ከዚህ በኋላ ከጥር በኋላ ጀምሮ። ይካቲትን ጀምሮ መጋቢት ሚያዚያ ባሉ ወቅታችሁ ወራቶች ደግሞ በጣም ሙቀት አለ በጣም እጅግ ሙቀት አለ እሱ ቀሌ በተለይ በጣም ሙቀት አለ። ሌሊቲም እንደው ብርድ የለም በቃ የሆነ ትንሽ ስስ ነገሮች ሳሳ ያሉ ነገሮችን ለብሰን እንተኛለን። ምክንያቱም ሙቀት ስላለ የሆነ በጣም ሙቀት መጨመር ነው ወፈር ያለ ልብስ ብርድ ልብስ ከተለበሰ። ወፍራም ከተለበሰ በጣም ሙቀትና መቃጠሉ ስሜት እስካለው ድረስ። ትንሽ ሳሳ ያሉ ልብሶች ቢለበሱ ጥሩ ናቸው። እና በዛ ልክ ነው ያለው። ስንት ብርድ ስላለ ልብስ አለ ተጠቀማለህ ለሚለው ጥያቄ አጠቃላይ እንግዲህ ሁለት አለኝ። እነሱ እንግዲህ እስካሁን እየቀየርኩ የምጠቀማቸው እነሱ ናቸው እንግዲህ ቀጥዬም ልገዛ እችላለሁ እንግዲህ ካስፈለገኝ ያው ብርድ ያው ማለቁ አይቀርም ልብሶችም ካለቁ። የው መተካት ነው እንግዲህ። እንደ ፍላጎቴ ነው ያው ሳሳ ያሉት መግዛት እችላለሁ ወፍራሞችን መግዛት እችላለሁ። እስካሁን ግን በለኝ እንግዲህ ሁለት ልብስ አለ ብዬ ነው የማየው። ሌሎች ቀለል ቀለል ያሉ ሰዎች ይኖራሉ እንግዲህ መልስተኞች። የተለያዩ ሌሎች ብርድ ልብሶች ብርድ የሚከላከሉ ልብሶችም አሉ። እነሱ እንግዲህ ቀንም የቀን ሰዎች ናቸው ተብላ የምንወስደው የሆነ ልብስ ነውከልብ ነው የምንመድባቸው። ይሄ ብርድ ልብስ ሚባል ግን አብዛኛው የምንጠቀመው እንግዲህ የሌሊት ልብስ ነው የሚሆነው። ሌሊትም ወክሎ ነው አብዛኛው የሚለበሰው ያው አልጋ ላይ ይውላል ሌሊት ይለበሳል። እዛ እንግዲህ ላይ እንግዲህ ሁለት ብርድ ልብሶች አሉኝ ብያለሁ። እነሱን ጥራታቸውን በጠበቀ መንገድ መጠቀም ነው ያው እንግዲህ ንጽህናቸውን ጠብቆ መልበስ እየቀያየርን እንለብሳለን ካስፈለገ ሁለቶችንም ደራርቦ የመልበስ። ሁኔታ ነው ያለበት።

"ማር ትወዳለህ?" የሚል ጥያቄ ደግሞ አለ። እንግዲህ ያው እንግዲህ ደስ ይላል ጥያቄው። እንግዲህ አብዛኛውን ሰው እንግዲህ ማር አትወድም ቢባል ሌላ ጥያቄ ነው የሚሆነው። እና ማር ትወዳለህ? የሚለው ጥያቄ አብዛኛው ሰው ይወዳል እንግዲህ። ለምናስበው ማር የማይፈልግ የለም በመሰረቱ አለ መውደድም ብቻ ሳይሆን አካባቢያችንም አለ። እንግዲህ ማረ እናንባለን እናመርታለን። ያው ገጠመኝ የኛ አሁን ላይ ያው ቦታው አለመመቸት ከደኖች መመናመን ጋር የተለያዩ የእርሻ ማሳዎች ከመስፋት ጋር ተየዙ አሁን ላይ ያው የሉም እንጂ፤ እናመርት ነበር። ማር ራሱ ራሱን እሱን ራሱ እናምርት ነበር ማሩን። እና ማር ትወዳለህ? የሚለው ጥያቄ ምንም ጥያቄ የለውም በጣም እወዳለሁ እኔ። በጣም እወዳለሁ። ማር ማለት እንግዲህ ገንቢ ነው። ሙ ሀይልና ሙቀት ሰጪ ነው። በጣም ጣፋጭ ምግቢ ነው። መድሃኒት ነው። ከተለያዩ ነገሮች ጋር ተቀምሞ መድሃኒት ነው። ተለያዩ ምግቦችን አብሮ ማባያ ነው። አብሮ እያጣቀሰ የምንበላበት ነው። በተለይ ዳቦ ጋር በጣም አሪፍ ነው። እና እንግዲህ የማር ጥቅም ለሁሉም ሰው ግልጽ ነው። በጣም መጠነ ሰፊ ብዙ ጥቅም ያለው ሲባል ተዘርዝሮ የማልቅ ጥቅም ነው ያለው። እና እንግዲህ ከነ ስሙም ማር ነው። በቃ ማር ማር ማለት ማር ነው። እንግዲህ ምን የሚወጣለት ነገር የለም። ያው እስካሁንምድረስ ሀገራችን በጣም በብዙ ሰዓት ይመረታል በብዙ ሰዎች ያመርቱታል ማረን። በተለይ በገጠራማ አካባቢ በጣም ይመርታል። ያው ዛፎች ባሉበት፣ የተለያዩ አበባዎች ባሉበት፣ አበባ ይፈልገል እና ንብ ንቦች አበባ በጣም ይፈልጋሉ። የሚቀስሙት ነገር ስለሚፈልጉ። ተራራማ ውሃዎችን ይፈልጋሉ። ሸላቋማ አካባቢ እነዚህ ደን በጣም ደናማ የሆኑ ቦታዎች ይፈልጓቸዋል። የተለያዩ አበባዎችን ቀስመው አምጥተው ስለሚያደርጉትኝ፤ የዚያ ማር እንደውም በጣም ጣፋጭ ነው የሚሆነው። ያው እንግዲህ አንዳንድ አካባቢ ደግሞ እንግዲህ የውይ የእርሻ መሬት ሰፋ ያለበት ሰዓት ከሆነ ያለበት ቦታ ከሆነ የሚቀስሙት አባባ ግዴታ ያስፈልጋቸዋል እና እሱ ከሌለ ያው የትም ስለማመጣኝ ቢኖር ራስ ማሩም ያን ያህል ጣፋጭነት አይኖረውም። ካልተመቻቸው ደግሞ እንግዲህ ያው ይጠፋሉ እነሱ ራሱ ወጥተው ከቤቱ ወጥተው ወደ ሌላ ቦታ የሚሄዱበት ነው ያለው። ንብ እንግዲህ ሲሄድ ይሄዳል ሲመጣም ይመጣል የንብ እንግዲህ አንዳንዴ ንብ እስካልተመቸው ድረስ በደንብ አልተመቸው መርባት አይችልም በመሰራቱ። የሱ ችግሯ አንዲህ ነው። በደንብ የተመቸ ቦታ መኖር አለበት። በጣም የተመቻቸ ካልከሆነ ካልተመቸው ሁሉም በአንድ ጊዜ ውልቅ ብሎ ነው የሚሄደው። እና ወጥቶ ነው የሚሄደው። ምን የሚጨበጥ ነገር የለውም ከሄዳ ሄዳ ነው። ወይ ሌላ መግዛት ካልሆነ መሸጥም መግዛትም ይቻላል በመሰረቱ። እሱ ከሌለ ያው እንግዲህ እና ማር በጣም ወሳኝ ነው። እንግዲህ ምግብነቱም እንግዲህ ይሄነው የማይባል ነው። በጣም ብዙ ጥቅም አለው። ተዘርዝሮ ሊያልቅ የማይችል ነው። ማር ትወዳለህ ለሚለው ከመውደድም አልፎ እንግዲህ ያው ስናረባም ነበር ለገበያም፣ ለምግብነትም፣ ለተለያዩ የገቢ ምንጮች እንጠቀመው ነበር። አሁን ላይ እንግዲህ የቦታ ምቾትም አለመ ካለመኖሩ የተነሳ የተለያዩ የእርሻ ቦታዎች በመስፋታቸው ያው አበባዎችም ደኖች በመመናመናቸው ንቦች አልተመቻቸውም ያው እንግዲህ ይሄዳሉ። የት እንደሚሄዱ እንግዲህ ሄደው የሆነ ቦታ ያርፋሉ ያገኘው ሰው ይዞ ደግሞ ይጠቀምባቸዋል እንግዲህ እንደዚህ ነው ነገሩ። እስካሁን ገዝተንም አል አላ አልሞከርንም እንግዲህ ያው ከቦታ አንፃር ነው ቦታ ካልተመቸ ምንም ማረግ አይቻልም። እና እንግዲህ ንብ በጣም ጥሩ ነበር። ማር ማለት ማለት የንብ ውጤት ስለሆነ ማር ይሄ በጣም ጥሩ ነገር ነው። ማር በጣም ከምንም በላይ ምግብነቱ በጣም የትሻለ ነው። ለሰዎች በጣም ግንቢና ገንቢ ከሚባለው ማር በጣም እጅግ ወሳኝ ነው እንግዲህ እኔ እንደማውቀው። በጣም ይገርም ነበር እንግዲህ ማር ማለት ደስ የሚል ነው። እንግዲህ እንደ ሀገራችን ደግሞ የታደለች ነበርች ማር በጣም ደስ የሚል ነበር። ከድሮ አባቶች እናቶች አንስተው ያስለመዱን ያስረከቡን ስለሆኑ፤ በኢትዮጵያ በስፋት የሚታውቀው ማር ነው እንግዲህ ቆንጆ ቆንጆ ማሮች አሉ። እንደ አካባቢው በመሰረቱ ይለያያል እንግዲህ አንዳንድ አካባቢ በጣም ተፈጥሮ ያማረ ከሆነ፤ የተለያዩ ነገሮች ማራኪ የሆነ ውበት ያለው ከሆነ ንቦች በጣም ያንን ነገር ይፈልጉታል። በጣም ያን አካባቢ ስለሚፈልጉትኝ ከዚያ ከዚያ ጋር የሚቆረጠው የሚዘጋጀው ማር በጣም ይለያል። የአንዳንዱ ደግሞ እንግዲህ የሆነ አበባዎች የሚቀስሙበት በደንብ ምቾት አካል ያላቸው ቦታዎች ማሮች ያኔ ያህል ነው። ያው ውጤቱም ያን ያህል ነው የሚሆነው። ጣፋጭነቱ ራሱ ያን ያህል እንትን አይልም እና በዛ ልክ ነው ያለው እንግዲህ። ማር ማለት ከመውደድም አንጻ ከመውደድም አልፎ ከምግብነትም እመገባለሁ እወዳለሁ ከመውደድም አልፎ ያው እንግዲህ በርባታ ላይ በተለያዩ ገቢዎች ላይም ስንጠቀምበት ነበረ። ለጊዜው እንግዲህ አሁን ላይ የለም ያው እንግዲህ ሌሎች ሰዎች አላቸው። እኛ ግን እኔ እንደራሴ የለኝም አሁን። ማርባትም የለኝም ብፈልግ እንኳን ገዝቼ ነው የምትጠቀመው አሁን ከሌሎች ሰዎች ከጎረቤት ሊሆን ይችላል ተለያዩ ሰዎችም በተለያዩ ቦታዎች ስለሚመጣ ገበያ ላይ እንገዛለን። እንጠቀማለን። እና እንግዲህ "ማር ትወዳለህ?" ለሚለው፣ በጣም እወዳለሁ። ምንም ጥያቄ የለውም ይሄ በጣም የምወደው እኔ።

በባህላችሁ ሰርግ እንዴት ትከናወናል? ጥሩ ጥያቄ ነው ደስ ይላል እንግዲህ በባህላችን መሰረት ሰርግ እንዴት ይከናወናል የሚለው ጥያቄ እንግዲህ ሰርግ ማለት እንግዲህ በጣም ትልቅ ነገር ነው ትልቅ ደስታም ያለበት ቦታ ነው አዝል ደስታ አዝል የሆነ ቃሉ ራሱ የሆነ ደስታ ነገር ሰርግ እንግዲህ ሰርግ ደስ ይላል እንግዲህ ከድሮ አንስቶ የመጣ ነው እንግዲህ ውለዱ ብዙ ተባዙ የሚለው ነገር ጋር ተይዞ ሰርግ የሚያደርገው እንግዲህ ሰዎች አብዛኛው ቃሉ የምናውቀው በሰርግ ማለት መጋባት ነው ሰዎች የተለያዩ ተቃራኒ ጾታዎች ሴትና ወንድ መጋባት ነው በባህላችን ተመርኩቶ ግን እንደ ኢትዮጵያ ራሷን የቻለ ባህል አለ ሰርግ የምታደርግበት ቦታ ያው ቦታም አለ ጊዜም አለ የጊዜ የእድሜ ገደብም አለ ማለት እንግዲህ እድሜያቹው ደርሷል አልደረሰም የሚለውን ነገር እሱ ተጠንቶ የሚሆነው ቦታ ተጠንቶ ሰዎች ተጠንተው ዘር የሚባል ነገርም አለ የዘሮች የሆነ የለም በቃ ከነገሌ ዘር የሚባል ነገር አለ የጅግነት ዘር በጣም ብዙ የሚጠና ነገሮች አሉ እንግዲህ የድሮ አባቶቻችን በጣም ብዙ ያስተማሩ ነገር አለ እሱን ተመርኩዘን ነው የምንሄደው እና ሰርግ ሲባል እንግዲህ ያው የሴትና የወንድ በአንድ ላይ የመሆን አብሮ የመኖር አምሮ የመላመድ መረዳዳት ልጅ መውለድ ዘር መተካት ነው በመጀመሪያ ያው እንግዲህ ሰው ሰርግ አብሮ የሚጋባው ዘር ለመተካት አብሮ ለመኖር ነው በፍቅር በሰላም ለመኖር ነው ያው እንግዲህ እንደ እምነት የተፈቀደ ስለሆነ አምላካችን እንግዲህ ብዙ ተባዙ ብሎ እስካዘዘን ድረስ እንጋባለን እና እንደ አካባቢያችን ህግ ስርግ የሚሆነው ያው መጀመሪያ እንግዲህ የልጁ አባት ጠያቂ ወንድ ነውና የልጁ አባት ሽማግሌዎችን ይልካልኝ ሌላ ሌላ ሰውን መርጦ ይልካል ወደ ልጅቷ እናት አባቶችየው ልጅቷ ትታጫለች ለሰውየው ልጅክን ለልጄ የሚባል ነገር አለ ሰውየው ይጠይቃልኝ በአንዴው እሺ ላይል ይችላልኝ ሁለተኛም ሊጠየቅ ይችላል አሁንም እሺ ላይ ይችላል በሶስተኛው ይጠየቃል ካልፈለገ የሆነ መመለስ እችላለሁኝ ከፈለገ ደግሞ እንግዲያው ሽማግሌው ወይ አረጋዊው የሚላከው ሰውዬ አጭተኛው ማለት ነው በጣም ለምኖ በደንብ አግባብቶ ያልተባለውን ነገር ሁሉ አውርቶ እንግዲህ ጥሩ እንደሆነ ልጁ ለትዳሩ ቤቱን ለመምራት ያለውን ነገር አቋም ለመኖር ለልጅቷ አጥሮ እንደሆነ ሰራተኛ እንደው ጠንካራ እንደው ሁሉን ነገር ያወራቸዋል በደንብ አድርጎ ያወራቸዋል ከዚያን ግን ሰዎች የሚያምኑበት ከሆነ እሺ ይላሉ ካላመኑበት እሺ አይሉም ልጅቱን መዳር ካልፈለጉም እሺ አይሉም ወይ ትማራለች ይላሉ ወይ ሌላ ነገር ይላሉ እንግዲህ በጣም ብዙ መስፈርቶችን ሊናገራሉ ይችላሉ ከተግባቡ እሺ ይላሉ ካልተግባቡ ደግሞ እንግዲህ ምን ማድረግ አይቻልም ያው ይቆማል ሌላ ቦታ ደግሞ ይጠይቃል ያን አሁን ከዚያ ብቻ ከአንድ ሰው እምቢ ካለኝ ብሎ አይቆምም ልሞ ሌላ ቦታ ልሞ ይላካል እንግዲህ ካገኘ ደግሞ እንግዲህ ሌሎችንም ይጠይቃልኝ ካመኑ እሺ ይባላልኝ ከዚያ በኋላ ካሉ በኋላ የሆነ እንግዲህ ባንዲይገናኙና ማጫ ሚባል አለ ያው እንግዲህ ማጫ ማለት እንግዲህ ያው መም መተዳደሪያቸው ማለት ነው እንግዲህ እንደ ባህላችን መተዳደሪያ የሚባል ነገር አለ የወይ የከበት ከብት የወንድየውም ከብት ያቀርባል እሷም ከብት ታቀርባለች ከከብቶች አልፎ ደግሞ መሬት ይቀረባል የገጠር መሬት አብዛኛው ገጠር መሬት የገጠር ነው አብዛኛው እንግዲህ የማወራው እኔ ከተሞች ራሱን የቻለ አለ በገጠር የሚደረግም ራሱን የቻለ አለ ምሳሌ የገጠሩ እንግዲህ ከብቶች ይሰጣሉ ለማጫነት ለመኖሪያ ተብሉ ያው ትዳራቸው እንዲመሩበት ኑሯቸውን እንዲመሩበት ተብሎ ከብቶች ይሰጣሉ መሬትም ይሰጣል አብሮ በዚህ በተጨማሪ ም የእርሻ መሬት ይሰጣል የእርሻ መሬት ይሰጣሉ እንግዲህ እሱም ያለውን እሷም ያለዋን ይሰጣሉ ከዛ ማጫ ተመታ ይባላል ያኔ አዘዲያ ቀጣይ እንግዲህ እነዚያን ነገሮች የተሰጡትን እናት አባት የሰጣቸውን እሱም የሰጠውን እነሱም እሷም የሰጧትን በአንድ አድርገው አዋህደው ነው መኖር የምችሉትኝ ከተማ ላይ ስመጣ ደግሞ እንግዲህ ተለያዩ እንግዲህ ይሄ ደግሞ በንብረት ነው እንግዲህ ያለውን ቦታም ካለው ቦታ መኪና ያለውን በመኪና እንግዲህ ብር ከሆነም ብር ሱቅ ካለውም በሱቅ የተለያዩ ነገሮች ማጨም ያቀርባሉ በአንድ ተዋህዶ አብረው ይኖራሉ እንደ ገጠር እንግዲህ እኔ አብዛኛው የአርሶ አደር ልጅ ስለሆንኩኝ እንግዲህ የማውቀው እኔ ከመሬት ጋር እና ከኮታችን ጋር የተያያዘ ነው ያው ማጫው ከተመታ በኋላ የሆነ ጊዜ ቀጠሮ አለ ሰርጉ መቼ ይሁን ይባላል ሰርጉ ጊዜ ይቆረጥለት ቀን በዚያ ጊዜ ካዚያ በኋላ እንግዲህ ወደ ቤተክርስቲያን ይኬዳል በቤተክርስቲያን የሚገባ አብዛኛው የኛ እምነታችን በቤተ በቤተክርስቲያን እንድናገባ ነው በቁርባን በተክሊል የሚባል ነገር አለ እሱ ጋር ነው እንግዲህ ዋና መሰረቱ ወደ ቤተክርስቲያን በእለቱ እለት የሰርጉ እለት ወደ ቤተክርስቲያን ይኬዳን ከዚያ ጋር የሚደረገው ስርዓት በካህናቶች በእምነት አባቶች ይደረጋል ይቆረባል ከዚያ በኋላ ተመልሶ ከዚያ ወደ ቤት ይገባልኝ የሰርጉ ይበላልኝ ከሰርጉ በኋላ ወደ ሙሽራይቱ ሙሽራይቱን ሄደው ያመጣሉ አብራ ቤተክርስቲያን ነው አብረው የነበሩ ከዚያ ወደ እቤት ይመልሳሉ ከዚያ ወደ ምሽር ወደ ወንዱም ወደ ሙሽሪ ቤት ይሄዳልኝ ወይ ወደ ከተማ

አዲስ ቴክኖሎጂ መማር ትወዳለህ የሚል ጥያቄ አለ ደግሞ ደስ የሚል ጥያቄ ነው። እንግዲህ ቴክኖሎጂ አዲስ ቴክኖሎጂ እንግዲህ ማለት ቴክኖሎጂ ራሱን ችሎ እንግዲህ ያው እድገት ጋር ተያይዞ ነው። እድገት እንግዲህ ሰውን እንግዲህ ሲኖር የተለያዩ ነገሮችን መስራት ይፈልጋል መፍጠር ይፈልጋል የተለያዩ ነገሮችን አእምሮ እንግዲህ በተሰጠው ተሰጥኦ። እያንዳንዱ ሰው ሲሰጠው ሲወለድ የራሱ የሆነ ራሱን የቻለ ተሰጥኦ አለው። እና እንግዲህ ሰው ሲወለድ ራሱን የቻለ ተሰጥኦ አለሁ። ያን ተጠቅሞ አእምሮውን ታጠቅሞ እውቀቱም ትምህርትም እንግዲህ በልምድም ሊሆን ይችላል። በተለይ አብዛኛው እንግዲህ ቴክኖሎጂ ከትምህርት ጋር ተያይዞ ነው። ያው የተለያዩ ነገሮችን መሞከር ያዝካል ተያይዞ አለማችን ዛሬ የተለያዩ ቴክኖሎጂን ሰርታ። ለመኖር ቀላል እስከሆነበት ድረስ በጣም ቀላል በሚባል ሁኔታ የተለያዩ ነገሮችን ተሰርተው ቀርበዋል። ዛሬ እንግዲህ እነሱን መጠቀም ያለመጠቀም ጉዳይ ካልሆነ አሁን አለም የደረሰበት ደረጃ በጣም በእጅጉም ከፍተኛና ወደር የሌለው ነው። እንግዲህ አሁን የምናየው ነገር። እና ከሱ ጋር አያይዞ እንግዲህ ቴክኖሎጂ መምህር ትወዳለህ የሚለው አዲስ ቴክኖሎጂ መምህር ትወዳለህ ለሚለው በጣም ነው የምፈልገው። እኔ በጣም ሲበዛ ምክንያቱም በጣም ብዙ ጥቅም አለው። እንግዲህ አዲስ ቴክኖሎጂ ማለት ስራዬን ለማቅረብ በተለይ የመስመር ላይ ስራዎችን ወይ የመድረክ ስራዎችን ለማቅለል ምንም ወደር የለውም ምንም ወደር በቃ የለውም። ከሱ ጋር ተያይዞ እንግዲህ መማር ይሄን ደግሞ የምሰራው እንግዲህ ደግሞ ይሄንን ስማር ነው። አይደለ ካልተማርኩ የትም አላመጣሁም። እያንዳንዱ መመሪያዎችን እንትኖች እንዴት መመሪያዎች እንዴት መስራት እንዳለብህ ያን ነገር እንዴት መጠቀም እንዳለብኝ። በደንብ ተምሬ ድጋግሜ ተምሬ ሞክሬ ነው። እንግዲህ ያንን እያሰማር ነው ነገሮችን ማቅለል የምችለው። ከዚያ በኋላ በስሬ እያስገቡ ለምፈልገው ነገር በጣም እጠቀማለሁ ለምፈልገው ነገር በቃ ስራዬን ያቀልልኛል። በተለይ አስተውሎት ከአርተፊሻል ኢንተለጀንስ ጋር ተያይዞ ሰዋዊ አስተውሎት ጋር ተያይዞ እነሱ ትልቅ ጥቅም አላቸውና። በጣም የሚገርም ነገር ነው። የነሱ ራሱ አሁን ላይ እየተሰራ ያለው የተለያዩ ነገሮች መስራት ይቻላል በቃ በጣም ያግዛሉ። ሀሳብ ለማፍለቅ ላይ የተለያዩ ነገሮችን ለመስራት በጣም ጠቃሚ ነው። ከዚህ ጋር ከዚህ ብቻ ሳይሆን የተለያዩ መሳሪያዎችም አሉ። መሳሪያዎች ማምረት የተለያዩ ለኢንዱስትሪ የሚያገለግሉ እቃዎች ነን ነክ የሆኑ እቃዎች አሉ። በጣም ብዙ እንግዲህ የተለያዩ ማሽኖች ማምረት የልብስ ፋብሪካዎችን ሊሆን ይችላል። ለመጠጦች ሊሆን ይችላል የተለያዩ ማተሚያ ማሽኖችም አሉ። የነሱ እነሱን መማር መኪኖች ሊሆን ይችላሉ። በኤሌትሪክ የሚሰሩ አልፎ ተርፎም በኤሌክትሪክ የሚሰሩ መኪናዎችም ሁሉ እየመጡ ስለሆነ ነዳጅ አልባ እስከሆነ ድረስ። እነሱ እነሱን መማርም ተምሮም ወደ ተግባር መሄድም በጣም ጠቃሚ ነው ብዬ ነው የማምነው። እኔ እንግዲህ እያንዳንዱ ሰው እንግዲህ አዲስ ቴክኖሎጂ ለመማር ፍላጎት የለውም ብዬ አላምንም። የራሴ ሁሉም ሰው ፍላጎት አለው እንግዲህ የጊዜ ነገር የቦታ ነገር የአቅም ጉዳይ። የፍላጎት ዋናው መሰረቱ ፍላጎት ነው። ፍላጎት ካለው ሰው ቀስ እያለም ቢሆን ይማራል በእለቱ ባይመቸው እንኳን የሆነ ሰዓት አመቻችቶ ይማራል። ግን መዘግየት ደግሞ ራሱን ችሎ ጉዳት እንዳለው ይሄ ግልጽ ነው። ነገሮች ምክንያቱም ወደፊት እየፈጠኑ በሄዱበት ሁኔታ። ቴክኖሎጂ በጣም እየተሻሻሉ ስሄዱ ስራን የመቀማት አቅም አላችሁ በደንብ አላቸው። ከዚህ ጋር ደግሞ እንግዲህ ሰው አብሮ ካልሄድ ከቴክኖሎጂው ጋር ወደ ኋላ ከቀረ። የሆነ ነገ አደርገዋለሁኝ የሚባል በገር ካለ ቀጣይ አደርገዋለሁ ቀጣይ አመት አደርገዋለሁ የሚባል ነገር አለ። ወደኋላ መቅረት አለና። ለስራም ተጽዕኖ ሊኖረው ይችላል። ወደኋላ በቀረ ቁጥር ቴክኖሎጂው ወደፊት ሲሄዱ በቃ አብሮ ያለም ያለመጣጣም ሁኔታ ይኖራል። እና ያው ስራው የመጓተት አብሮ ያለመኖር አብሮ ያለመሄድ አለሌሎች ኩልክ አለመድ ከዘመኑ ጋር አብሮ ያለመድ ሁኔታዎች ይፈጠሩና። እንደ ግለሰብ ሳይሆን ይሄ ነገር እንደ ሀገርም በጣም ይጎዳል። አዲስ ቴክኖሎጂ ግን ቴክኖሎጂ ግን ወደፊት አብረው የሚሄድበት ሰዎችን የሰዎች እውቀት አብሮ እየነጠቀበት በሚሄድ ሰዓት ለአንድ ሀገር እድገት ከቤት ከግለሰብ ጀምሮ እስከ ሀገር እድገት በጣም ብሎም ለአለም ከፍተኛ አስተዋጽኦ እንዳለው የምናየው ነገር ነው። እንግዲህ የተለያዩ ሰዎች የተለያዩ ቴክኖሎጂ እንግዲህ እየተማሩ እየተፈጠሩ ነው። እነሱ ተጠቅመን ነው። እንግዲህ የተለያዩ ስራዎችን የምንሰራው እና ያው እንግዲህ አለም የት እንደደረሰች እንደምናየው። ከምድራዊ ነገሮች አልፎ እንግዲህ ወደ የተለያዩ ህዋዎችን ሰዎች እየተመራመሩ ሰው ይኖርበታል። ተብሎ የሚታሰበው ህዋዎች አሉና ፕላኔቶች አሉኝ እዚህ ጋር አልፎም እዚህ ጋር አያይዞ እንግዲህ ይሄ እንግዲህ የቴክኖሎጂ ስራ ነው። እንግዲህ የተለያዩ ሰዎች የተለያዩ ቴክኖሎጂ ተምረው ያመጡት ውጤት ነው። ከዚህ ጋር አያይዞ እንግዲህ መማር ትፈልጋለህ የሚለውን በጣም ብዙ የሚማረው ነገር እፈልጋለሁ። በተለይ እነዚህ ከዘመን ዘመን እየተሻሻለ የመጣውን ሰዋዊ አስተውሎቶች እነሱን ተጠቅመው የተለያዩ ስራዎችን መስራት። የመድረክ ስራዎችን የተለያዩ ስራዎችን መስራት አንድ ሙያ እንዳለ ሆኖ። ቀጥሎ ማሻሻል አሁን ማሻሻል የተለያዩ አዲስ ነገር መማር ማሻሻል መማር ማሻሻል እንደዚያ ሲባል። ዘርፈ ብዙ የሆነ ስራዎች ይሰራሉ። የተለያየ በዘርፉ ልክ የተለያየ ይኖረዋል። ከራሴ ጀምሮ ቤተሰቤን ለሀገርም ለወገንም ሁሉ እጠቅማለሁ ብዬ አስባለሁ

ስንት ቋንቋ ትችላለህ የሚለው ጥያቄ አሁንም ጥሩ ጥያቄ ነው ደስ ይመልስ ጥያቄ? ጥሩ ነው። እኔ እንግዲህ ሰዎች መሰረቱ እንግዲህ ብዙ ቋንቋ የሚለምዱ አሉ። እሱ ጋር እያይዠው ግን ሰዎች ከቦታ ቦታ ሲዘዋወሩ የተለያየ ቦታ ሀገር ሲቀያይሩ ቦታ ሀገር ውስጥ ራሱ የሆነ ቦታ ሲቀያይሩ በሄዱበት ግዴታ መልመድ አለባቸው። አንድ ሰው እንግዲህ አንድ ቋንቋ የተወለደበት አንድ ቋንቋ እንዳለው ይታወቃል ግድ ነው በቃ። ከእናት አባት ሲወለድ ከዚያ ጋር የያዘው ቋንቋ የትውልድ ቋንቋ አለ። እሱን ነው የሚወለደው እና የው እናት አባቶቹ የሚናገሩት ይናገራል እሱ እንግዲህ ትውልድ ቋንቋ ነው ትውልድ ቋንቋ ነው እሱ አለ እንዳለ ሆኖ። ተጨማሪ ደግሞ እንግዲህ ከቦታ ቦታ ሲዘዋወሩ በትምህርት ሊሆን ይችላል። ባለበት በመኖሪያ ምክንያት ሊሆን ይችላል ከሌሎች ጋር ሲዘዋወር ሌሎች ቋንቋዎች ነው ይለምዳል። እና አንድ ሰው ቢያስ እስከ አምስት ቋንቋዎች ይችላል ተብሎ የሚታሰበን አሁን ባለበት ደረጃ ይጨመርም ይችላል ያው ሊቀንስም ይችላል። ግን እንደ አጠቃላይ እስከ አምስት ቋንቋ ይችልም ተብሎ ነው አንድ ሰው የሚገመት እስካሁን። እኔ እንግዲህ ወደ ራሴ ስመጣ። ስንት ቋንቋ ትችላለህ የሚለው ጥያቄ? እኔ አንድ ቋንቋ ሁለት ቋንቋ እችላለሁ። አንድ ትውልዴን ሁለት ደግሞ የተማርኩትን ሁለተኛው የተማርኩትን ያ ማለት ሁለተኛው ቋንቋ ማነው ከተባለ እንግሊዘኛ ነው። እንግሊዘኛ እንግዲህ የተማርኩት ቋንቋ እስከሆነ ድረስ። ያው ትምህርቱም አብዛኛው አሁን እንግሊዘኛ ስለሆነ እስከሆነ ድረስ። ከፍ ስንል ከሰባተኛ ክፍል ጀምሮ እንግሊዘኛ በደንብ እንማራለን እንግዲህ ሌሎች ትምህርቶቻችን። አጠቃላይ እንግሊዘኛ እስከሆን ድረስ የእንግሊዘኛ በደንብ እችላለሁ። አማርኛ ትውልዴ ቋንቋ ነው እና የተወለድኩት ቋንቋ ነው እሱ። ግዴታ በደንብ እችላለሁ አሁን የማወራበት ራሱ አማርኛ ነው እና አማርኛን በደንብ እችለዋለሁ መግባቤ ነው መስሪዬ ነው ከሰው ጋር መኖሬ ነው እንደ ሀገረኛ እንደ ባዕድ እንደ ወግ። ሁሉንም ነገር የምፈልገውን የማከናውንበት ነው ከተማረውም ከሰው ጋር ካልተማረው ሰው ጋር የምገናኝበት አማርኛ ነው በቃ። የተማረው ሰው ያን ይችላል ያልተማረው ሰው ግዴታ የተወለደበት እስኳን ድረስ መማር አስቀመጠው ትውልድ ቋንቋ ስለሆነ። ያልተማረው አርሶ አደር በቃ ያስተማረን እስከሆነ ድረስ ቋንቋችን ነው እንችላለን ግድ ነው ይሄንን። ሁለተኛው ደግሞ እንግዲህ በመማር ያገኘው ስክራዋን ድረስ እንግሊዘኛ ቋንቋ እንግሊዘኛ ደግሞ እንግዲህ ውጪዎች ነው። እንግዲህ ዘኛ ቋንቋ ነው እሱን ደግሞ እንግዲህ እችላለሁ በተለያዩ ትምህርቶች። በተለያዩ ቀመሮች በተለያዩ ጽንሰ ሀሳቦች የተለያዩ ሰዎች የሰሯቸውን ስራዎች ሁሉን የተማርንበት ቋንቋ እስከሆነ ከሰባተኛ ክላስ እንግዲህ። እስከ ዩኒቨርሲቲ እስከ አምስት አመት ኢንጂነሪ እስከጨረስንበት አሁንም መስመር ላይ የምሰራዎች ስራዎች እንግሊዘኛ ቋንቋች ናቸው። እንግዲህ ምክንያቱም ያአለም መግባቢያ እንግሊዘኛ ነው እንግዲህ ተብሎ የምታስበው እና አሁን ላይ ያለው እየሰራ ያለው እንግሊዘኛ እስኮነድረስ። እንግሊዘኛ ከቻልን ሁሉም ሰው ጋር መጋጋት እንችላለን እንግዲህ ከማናውቀው ሰው ጋር ከተገለገለ ሀገራት ሲሆኑ የፈደገው ሀገሬ ሆነ እንግሊዘኛ ከቻልን መግባባት ይችላል በቃ። እና እሱ ነው እንግዲህ ስንት ቋንቋ ትችላለህ የሚለው እንግሊዘኛ እችላለሁ። ያው እንግሊዘኛ አወራለሁ እናገራለሁ እጽፋለሁ። እናገራለሁ ይኸው እንደ ሁለተኛ ቋንቋ ቢሆኑም ግን ያለውን ነገር እረዳለሁ። መውራት እችላለሁ መናገር እችላለሁ መግባባት እችላለሁ ስራዎች መስራት ይላሉ ለዛ ነው ስራውን እንግዲህ መስመር ላይ ስራውን ሰራው እንጂ። መስመር ስራዎች እኮ እንግሊዘኛ ናቸው አብዛኛው ቋንቋዎች። ሀገር ውስጥ ሲሆን ነው በአማርኛ የምትሰሩት። ከውጪዎች ጋር ካሰራን ግዴታ እንግሊዘኛ ተፈላጊ መተግበሪያዎች የተዘጋጅች እንግሊዘኛ ነው። የተለያዩ በቃ። አጠቃላይ ያሉ ነገሮች ቴክኖሎጂዎች የሚሰሩትኝ እንግሊዘኛ ስኳንድሮስ እነሱን አንብበን ተረድተን ነው ከዚህ ሁሉ አይደርስም አሁን የምንሰራው ራሱ እንግሊዘኛ ባላውቅ። ይሄን ነገር ለማዘጋጀት ራሱ እንግሊዘኛ ያስፈልገኛል እኮ እነዚህ ነገሮች። መመሪያዎችን ተግብሮ ወደ አማርኛ ማውራት የቻልነው እንግሊዘኛ በሚቻል ነው እና። እንግሊዘኛ እንደሁለት ቋንቋ ሁለተኛ ቋንቋዬ ቢሆንም ግን። አብዛኛውን እግባባለሁ ብዬ አምናለሁ እንደኔ እንግዲህ እንግዲህ ትምህርቱም ራሱ የቻለ ብዙ ነገር አስተምሮና እና ያው በጣም ብዙ አመታት ስለተማርን። እያንዳንዱ ኮርሶችም እንግሊዘኛ ስራዎች እስከሆኑ ድረስ እንግሊዘኛ ተለያየ በአንድም በሌላ አስተምሮና አለኝ። አልፎ አተርፎ እንግዲህ ቋንቋ ራሱን ራስን ቻለ ቋንቋ የተለያየ ትምህርት አስተማሪዎች ማለት ቋንቋ እንድንማር የሚያደርጉ። በዩቲዩብ ላይም የተለያዩ አስተማሪዎች አሉ እነሱ ተጠቅመን ቋንቋውን አሁን በደንብ ለመቻል አሁንም መሞከር ነው አሁን ብዬ ሞከርኩ ነው። እችላለሁ ቀጥም እችላለሁ በደንብ እንደውም እንደ አማርኛ በደንብ አቀራጥፌ መውራት መናገር እችላለሁ ብዬ አስባለሁ መጽሐፍን ማንበቡ ይሄ ችግር የለውም መረዳቱ ችግር የለውም። አሁን በደንብ ለመናገር ከሰዎች ጋር ተለያዩ ስራዎች ጋር ለተለያዩ ሰዎች ጋር የተገናኙ ስራዎች ለመስራት። በጣም ወስጄ ነው እያምናለሁ እና ያው እንግዲህ ስንት ቋንቋ ትችላለህ ለሚለው ጥያቄ? ያው እንግዲህ ሁለት ቋንቋ ነው የምችለው እኔ እስካሁን ባልደረስ። እንግዲህ የአማርኛ የተወለድኩበት ቋንቋ ነው አፍ መፍትሄ ቋንቋ ነው እሱንም በደንብ እችላለሁ ደግሞ እንግዲህ እንግሊዘኛ እችላለሁ መጽሐፍ ማንበብ መናገርም መረዳትም እችላለሁ ከሰዎች ጋር የመስመር ስራዎችን የተለያየ መስመር ላይ ያሉ ስራዎችን በእንግሊዘኛ የምሰራውም። እና ሁለት ቋንቋ አለ ብዬ አምናለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? የሚል ጥያቄ ደግሞ አለ ቀጣዩ ጥያቄ እንግዲህ ጥሩ ጥያቄ ነው ይሄንም ጥሩ አማራጭ ነው። ያው እንግዲህ ከማደረገው ጋር ከምትሰራው ጋር እያይዤ ያለውን ነገር ከፍላጎቴ ጋራ አያይዤ እንግዲህ መልስ መመለስ እችላለሁ እንግዲህ በቤት ውስጥ ወይም በውጭ መሆንን ትመርጣለህ ለሚለው ጥያቄ እንግዲህ አብዛኛው እንግዲህ እንደ ኢትዮጵያ ባህል እንደ ኢትዮጵያ የወንድ ሰው ፍላጎት አብዛኛውን እንግዲህ ቤት ጋር የሚውሉት ሴቶች ናቸው በመሰረቱ ያው የሚለው ደግሞ እንግዲህ ወደ ውጭ የሚለው ወንዶች ናቸው ምክንያቱም የሴቶች ስራ አብዛኛው ቤት ውስጥ ስላለ ነው የወንዶች ስራ ደግሞ አብዛኛው ውጭ ነው ያለ። በተለይ በገጠራማ አካባቢ እንግዲህ ወንድ እርሻ ላይ ነው የሚለው እርሻማ ማሳ ከሆነ ድረስ እርሻው ቅርብ ከሆነ ይዞ እንግዲህ ውሎ ቀን ሰርቶ ማታ ይመልሳል ሩቅ ከሆነ ደግሞ በዚያ ሂዶ የሚውልበት የሚያርብበት ማጋጠሚያ አለ ያው ምግቡን ይዞ ይሄዳል ሲጨርስ ይመጣልኝ በዚህ ነው ያለው እና እንግዲህ ከተማ ውስጥ ሲሆን ደግሞ እንግዲህ ያው ተለያየ ሰዎች ስራ ይሰራሉና በንግዱ ማለም በቢሮ አለም ተለያዩ የጉዞዎችም የንግድ መስመሮችም ይሰራሉ ሸቀጣ ሸቀጣም ይሰራሉ እና አብዛኛው ሴቶችም ውጪ ይውላሉ ወንዶችም አብዛኛው ግን ውጪ የሚለው ወንድ ነው በቢሮ በተለያዩ ሰራዎች ይውላሉ ማታ ላይ ቤቱ ይገባል ጉዞ ከሄደም እንግዲህ ይውላል ያድራል ይመለሳል እና ወደ እኔ ወድ ስመልስ ደግሞ እንግዲህ ቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚለው እንግዲህ አብዛኛው እኔ እንግዲህ ስራዬ አብዛኛው ሁለት አይነት ስራዎች ነው የማሆኑት የግብርናው ነው ስራ ወይም የምርት ስራው ከሆነ ያው እንግዲህ ከእርሻ ጋር ነው የምለው ወደ ውጪ ነው የምውለው ወደ ማሳ ሄዳለሁ እሰራለሁ እመልሳለሁ የት ጋር ከሆንኩ ግን የዚሁ ከተማ ከሆንኩ ደግሞ እንግዲህ ውደ ከተማ ስሆን ደግሞ የእርሻ ማሳውን እጄንማ ለመው ወይ ወይ ሰው ስላለ ወደ ትንሽ በጣም ወጣብሎ ከከተማ እነሱ ጋር ነው የምሆነው አለም አለም አመርታለሁ እመልሳለሁ ከተማ ሰው ደግሞ የተለያዩ ምስመሮች ስራዎች አሉ እነሱ ስጦን ግን ቤት ውስጥ ነው የምመነው ግዴታ ነው ምክንያቱም ይልካል አለ እንዳታውቃለን ወንበሬ ጋር ቁጭ ብዬ የተለያዩ ስራዎችን የምሰራውና እዛ ጋር እየያዙ የመስመር ስራዎችን ሰራው ቤት ቆያ ቁጭ እያለ ወይም በውስጥ በቤት ውስጥ ሆኜ ነው የምሰራው ለማለት ነው ለአጠቃላይ ግን ያው ምርጫዬ ግን እኔ እንግዲህ ወንድ ሊሰራ ካልልኝ እንደው ከቤት ውስጥ የመቀመጥ ዳር የለውም የሆነ የመቀመጥ ምርጫ የለውም እንደ አጠቃላይ እንደ ብዙሃኑ ማለት ነው እኔንም ጨምሮ ወንድ ልጅ ወጣ ብሎ በቃ ተለያዩ ጓደኞች ጋር ተለያዩ መዝናኛ ቦታዎች ጋር ተለያዩ ጓደኞች ጋር የተለያዩ የሚያዝናኑ ነገሮች ጋር ውሎ የሻይ ቡና ብሎ ቁርስ ይበላል ይወጣል ማታ ደግሞ ይመልሳል ቀን ላይም ለምሳ ይመለሳልኝ ያ ማለት እንግዲህ ስራ እየሰራ ነው እንጂ ዝም ብሎ መውጣት አይደለም ስራ ስራው የሚያዝዘው ነገር አለኝ የራሱ የሆነ ስራ አለው የስራ ውስጥ የተሳተፈ ያው እንግዲህ እሁድ ቅዳሜ የሆነ እረፍት ሲኖረው ወጣ እያለ ይዝናናል አብዛኛው በቤት ውስጥ ስራ ከሆነ ደግሞ እንግዲህ ቤት ውስጥ ይሆናልኝ ግን አብዛኛው እንደምናየው እኔ እንግዲህ ከቤት ውስጥ ውጭ ብሆን ይሻለኛል እንደውም ደስ ይለኛል እሱ ምክንያቱም ከቤት ምንም ነገር የለም ያው እንግዲህ ሴቶች ናቸው ቤት ውስጥ ያሉት እና እነሱም ስራቸውን ይሰራሉ ቤት ውስጥ ብቻህን ያስጠላልና ደስ አይልም። ወደ ወጪ ሲሆን ግን ጓደኛ አለ የተለያዩ ነገሮችን መዝናኛዎች አሉ የተለያዩ ሰዎች ጋር ማውራት አለ መገናኘት አለ ሻይ ቡና ማለት አለ እንግዲህ በውጭ መሆን ትመርጣለህ ወይም በቤት ውስጥ የሚለው የሚለው እኔ በውጭ ብሆን ደስ ይለኛል። የመስመር ስራዎች ቤት ጋር ውስጥ ቁጭ የምሰራቸው ስራዎች ካልሆኑ በስተቀር ወደ ውጭ ነው የምወጣው በቃ ወደ ውጭ እወጣለሁ በቃ እንግዲህ ጓደኛዬ ጋር ከስራ ከስራ በኋላ ተለያዩ ነገሮች እዝናናለሁ እንዲሁም ግዴታ በቤት ውስጥ መስራት ስራ አብዛኛው ስራዬ ይኸው ለሊትም ምሽትም የመስመር ስራዎች በተለያዩ ስራ ገጠመኝ ስራ ስለሚሰሩ ነው እንጂ ውጭ ላይ የሚሰሩ የሆነ ራሱ ውጭ ላይ የሰራቸው ደስ ይለኛል ይሰራሉ ግን አብዛኛው ሰዓት የሆነ ሌሊት የምትሰራበት አጋጣሚ አለን አሉ ያው ቤት ጋር ቁጭ ብሎ እንደፈለጉ ሰርቶ የተለያየ ሰው ቀይሮ ስለሚመች ወይ መስሪያ ቦታ ካለ ለራሱ የቻለ ቢሮ ያው እንግዲህ የተጋቢ ስሰራ ችግር የለም የሚያስመርስራዎች በፈለግን ምክንያት በፈለግን ቦታ ሆኖ መስራት ስለምንችል ችግር የለውም ቤት ጋር ያሉ ነገሮች ተጠቅመን ያው ቁጭ ብሏል ሰርተን ጉባኤያችን በልተን እንወጣለን እና እንግዲህ በቤት ውስጥ ወይም በውጭ መሆን ትመርጣለህ የሚለው ጥያቄ አብዛኛው ምርጫዬ እንግዲህ በውጭ ነው በውጭ ነው በቃ የቤት ስራዎቼም በውጭ ናቸው እንጃን ስራዎችን እሰራለሁ የዚህ የመስመር ስራዎች ስር ደግሞ እንግዲህ መስራቱ ያለብኝ ሰዓት አመቻችቼ እሰራለሁ ከውጭ ጓደኞቼ ጋር በውጭ ሆኜ የማሳልፍ ፈልገውን ጊዜ እያሳለፍኩ እየተጫወቱ ተለያዩ ነገሮች የተወያየን እንቀጥላ ማለት ነው የምንገኘው እንግዲህ እድገት ስለ ፍቅር ስለ ሰላም ሁሉን እያወራን እንቀጥላለን እና አብዛኛውን ምርጫዬን በውጭ መሆን ነው ብዪ ነው የምመርጠው ለኔ ሀሳብ

ከልጅነትህ የምትዘከረው ነገር አለ ማለት እንግዲህ ያው ጥሩ ጥያቄ ነው እንግዲህ። እንግዲህ ከዚህ ከተለያየ የተለያየ ትርጉም አለው እንግዲህ ይሄንን ያው እንግዲህ በቃሉ መሰረት ተመርኩዤ የተለያየ ከአረፍተ ነገር ተመርኩዤ የተለያዩ ነገሮችን መልስ እሰጣለሁ። ከልጅነት የምትዘከረው ነገር አለ ማለት እንግዲህ ይሄው። ልጅነት ሲባል እንግዲህ ይሄው አብሮ ከማድግ ከትንሽ ጀምሮ ከማደግ ከመወለድ አንስቶ እስካሁን ያለንበት ደረጃ እንግዲህ አሁን ትንሽ አዋቂ ነን እንደምንል ልጅነት በጣም ብዙ ነገር ያሳለፍንበት ነው እና። የተለያዩ ነገሮችን አሳልፍንበት ነው ልጅነት ማለት በጣም ወሳኝ ነገር ነው። ያው አብረን ከተለያዩ ልጆች ጋር ያደግንበት አለ። ተጫውተን ቦርቀን በሰፈሩ ተለያዩ ጓደኞች ጋር አብረን ተላምደን አድገን ነው። እንግዲህ ስንጣላም ስንታረቅም ያው ልጅነት ማለት እንግዲህ ያው ወዲያው መጣላትም መጣላት መግባባት አለ ጨዋታ ነው። እስካላወቅነው ድረስ ያው አንጣላም ደስ የሚል ጨዋታ ነው። እንግዲህ ሁሉም ይሄን እያካባቢ ይለያያል ያየ ጨዋታ እንጂ ያው በሚኖርበት አካባቢ ሁሉም ይሄን። እና ከልጅነት የሚዘከረው ነገር አለ ማለት እንግዲህ ያው የተለያዩ ነገሮችን አስታውሳለሁ እያስታወስኩ ዘከም የምዘከረው ነገር ይኖራል እንግዲህ። በተለይ አስተዳደጌ የተመለከተ የሆነ በቃ ደስ የሚለኝ ሰዓት ያለ ነገሮች አሉ። የማሳልፋቸው ነገሮች እንግዲህ ከልጅነት የምትዘክረው ነገር አለ? ማለት እንግዲህ ሰው በተለይ አንዳንድ ባዕላቶች አሉ የወርቅ የማይጠፉ ከህሊና የማይጠፉ በቃ ድሮ አንስተን የምናከብራቸው የምንዘክራቸው እነሱ ነገሮች አሉ። ለምሳሌ እኛ ጋር ደስ የሚለኝ እንግዲህ የ የዘመን መለወጫ ሰዓት በጣም ይከበራልና መስከረም አንድ ቀን የቅዱስ ዮሐንስ እንለዋል መስከረም አንድ ቀን የዘመን መለወጫ ኢትዮጵያ። ከዛ ጋር በቃ አንስቼ ከልጅነቴ ጀምሮ የምዘክረው ነገር አለ ሁሌ እየሄድኩ የማከብረው ነገር አለ ማለት ነው። እንግዲህ ያ ማለት እንግዲህ የዘመን መለወጫ እለት የዋና ቀን ነው። እና የሆነ እንግዲህ ጥምቀት አለ እያልን እንዋኛለን። ሌሊት ጋር የሆነ እንደ ጸበል እምንቆጥረው ዋናው ጥምቀት እንግዲህ ጥር አስራ አንድ ቀን ነው የጌታችን የመድኃኒታችን እየሱስ ክርስቶስ የተጠመቀበት። የቅዱስ ዮሐንስ ግን መስከረም አንድ ቀን ደግሞ ግን የሆነ ጸበል በጸበል ምክንያት በማድረግ ነው። እየሄድን በሃሩ ጋር የምንዋኘው ከሌሊቱ ስድስት ሰዓት ጷግሜን ጨምሮ። ጷጉሜ አምስት ቀን አላት ወይም ስድስት ልትሆን ትችላለች አራት አመት አንድ ጊዜ ኢትዮጵያ ላይ አለ። እሷ አለች ከእሷ ገና ከጳጉሜ እንደገባች መስከር አንድ ሳይሆን አምስት ቀን በፊት ጳጉሜ አለች። ጳጉሜ ወር የምንላት አምስት ቀን ነች ወይም ስድስት ቀን ነች እንደ ወር ነው የምትቆጠረው ግን። እዚያ ጋር ጀምረን ሌሊት እየሔድን እንጸበላለን እንጠመቃለን እዚያ ዋናው መስከርም አንድ ቀን ሲሆን እንግዲህ ወደ ባህር እንሄዳለን አካባቢ ባለው ወንዝ ባህር ሊሆን ይችላል ላይሆንም ይችላል። እዚያ ጋር ሄደን እንግዲህ የምናከብረው የተለያዩ ጨዋታዎች አሉ ደስ የሚል አዳራችን የተለያዩ ፕሮግራሞች ይዘጋጃል በተለይ ገጠር ላይ ደስ ይላል እንቁጣጣሽ አለ። የተለያዩ ሸጦች ይመስላሉ እነዚያን እንግዲህ እሳት አንድደን የተለያዩ ነገሮችን እየሞቅን የምንመገብበት ሁኔታ አለና። እንቁጣጣሽ የምናመጣበት ሌሊት ሔደን በቃ ከወጣቶች ጋር ከልጆች ጋር ከአካባቢ ከሰፈር ልጆች ጋር ደግሞ የተለያዩ ጨዋታ እተጫወትን ነው። እንግዲህ አዳሩን የምናሳልፈው ከዚያ ሌሊት እንዋኛለን። ቀና እዚህ በደመቀ ሁኔታ ቤተሰብ አለ የሚታረደው ይታረዳል የተለያዩ ምግቦች እንጀራዎች ወጥ የተለያዩ ምግቦች ይዘጋጁና። እንቁላል ዶሮ ሁሉ ይዘጋጀል ቀን ላይ እንመገባለን ማለት ነው። እና ከዚሁ አያይዞ እንግዲህ የሚዘከር በጣም ደስ የሚዘከረው ነገር ከልጅነት ጀምሮ ጨዋታ አለ ደስ የሚለው ቀን ላይ። የበአሉ እለት ዋናው እለት የበአሉ እለት ላይ ማለት ነው። መስከረም አንድ ቀን የተለያዩ ጨዋታዎች አሉ እና እንደኛ አካባቢ እንግዲህ በጣም የሆነ ትግል የሚባል የስፖርት አይነት አሁን በስፖርቱ አለም። ትግል የሚባል ራሱን ችሎ ከእኛ ጋር ትግል ማለት የሆነ ሰፊ ውሃ አለ። ዴሸን አለ ዋና ውሃ የሆነ አዋራው ያን ያህል የሚጎዳ አይደለም በጣም ደሸናማ የሆነ ለም አፈር ነውና ከዛ ላይ ትግል አለ ሁሌም በቃ አመት አመት ሁሌም የተዘከረ ማለት ነው። ድሮ አንስቶ የቆየ ነው። እናት አባቶቻቸው ሳሉ በቃ የሆነ ወረዳና ወረዳ ማዶና ማዶ አለ የ ፉክክር ነው እንግዲህ ልክ እንደ ውድድር አይነት አንድ ሀገር እና አንድ ሀገር ነው የሚገጥመው። እኛ እንግዲህ ቀበሌ ከቀበሌ ነው የምንገጥመው እንግዲህ የዚህ ሀገር ቀበሌ ወንዙ ወንዙ የሚለያየው የተለያዩ ቀበሌዎች አሉ የኛ አማራ የነሱም አለ። በባዕሉ እለት እንግዲህ ወጣቶች ይመጣሉ የነሱም የራሳቸው ወጣት ይመጣል የኛ ወጣቶች ይመጣሉ እንሄዳለን ከወንዙ ጋር እንገናኛለን ከዋኘን በኋላ ያው እንግድህ ትግል። አቻውን እየፈለገ እያንዳንዱ ይገጥማል አይደለ እንግዲህ ይኸው የተለያዩ ትግሎች ጨዋታዎች እናደርጋለን ከዚያው እንግዲህ ስንሳሳቅ እንዉላለን። ስንጫወት እንዉላለን። ማን አሸነፈ? ማን ተሸነፈ? እያልን የተለያዩ ነገሮችን እንዘክራለን። ይሄ ጨዋታ መቼም አይረሳኝም። ዛሬ እሄዳለሁ ከአመት አመት ሲሆን ከተማ ብቅመጥም የበአል ቤተሰብንና ጨዋታዎችን በቃ አስታውሼ እመለሳለሁ። ይሄ እንግዲህ በህይወት የማረሰው የሁሌ የምትዘከረው ነገር አለ የሚል ጥያቄ በጣም መልስ ይሆናል ብየ እሰባለሁ። ሁሌ የማስታዉሰው አመት አመት እሄዳለሁ ይሄ ነገር ይቀጥላል እንግዲህ እስከ ወደፊቱ ድረስ ብዬ አስባለሁ። አሁንም አለ።

አዎንታዊ አስተያየት ተቀብሎ ታውቃለህ የሚል ጥያቄ አለ ቀጣዩ ጥያቄ ደግሞ አዎ እንግዲህ በመሰረቱ እንግዲህ አስተያየት ሲባል አወንታዊ አለ አሉታዊ አለ። አወንታዊ ማለት እንግዲህ ጥሩ ነገር ነው ጥሩ ነገር የሆነ አንድ ሰው ሲሰራ ጥሩ ነገር የምንሰጠው አስተያየት አለ እሱ ነው። አሉታዊ ማለት ደግሞ እንግዲህ በተቃራኒው መጥፎ አስተያየት ነው እንግዲህ ሰው እንዲያሻሽል የሰራውን ስህተት እንዳይደግም የሚባል ነገር አለ አሉታዊ ይባላል። ያን እኔ የተጠየኩት ጥያቄ እንግዲህ አወንታዊ ለሚለው አስተያየት ተቀብለህ ታውቃለህ ለሚለው በጣም ተቀብዬ አውቃለሁ። በጣም ብዙ ጊዜ በጣም ብዙ ሰዓት በጣም ብዙ ጊዜ ተቀብዬ አውቃለሁ የግድ ነው። እንግዲህ አንድ ስራ ሲሰራ እንግዲህ የሆነ አስተያየት አለውና በቃ አስተያየት ይባ አድርጉልኝ ይባላል ሰ አስተያየት ስጡኝ ይባላል። ስራው ታይቶ ተገምግሞ እንግዲህ ያው ለምን ለምን ሰጠው አካል የሰራነውን ስራ ለምንሰጠው አስታር አካል እንሰጣለን ስራውን አይቶ ገምግሞ በቃ ደስ ካለው በተለይ በጣም ደስ ካለው የሆነ አወንታዊት ስራ አወንታዊ አስተያየት ይቀበላል ብዙ ጊዜ እኔ በጣም ብዙ ጊዜ ተቀብዬበት አውቃለሁ። በተለይ በመስመር ላይ ስራዎች እንግዲህ የተለያዩ ስራዎችን ስትሰራ ያው መጨረሻ አዋንታዊ አስተያየት ያስፈልጋልና አስተያየት ይሰጣል ያናሳ ያን በቃ ደስ የሚል አስተያየት ተሰጥቶ አዚ የበለጠ ደግሞ እንድንሰራ አበረታቶ ምናምን ይሰጣሉ። እሱ ደስ ይላል በዚያስ ብቻ ሳይሆን በሌሎችም አሉ ለምሳሌ አስተያየት አዎንታዊ አስተያየት የምትሰጠው የተለያየ ወሬ እንኳን ስናወራ ምክር ስንሰጥ የተለያዩ ሰዎችን ስንመከር ለምሳሌ አንድ ሰው አዝኖ ሊሆን ይችላል ተክዞ ሊሆን ይችላል ቸግሮት ሊሆን ይችላል ታሞ ሊሆን ይችላል። በተለያዩ ነገሮች ተጎድቶ ሊሆን ይችላል እሱ ብቻውን ከሚያዝነው ከሚተክዘው አንፃር ያው አንድ ሰው ሂዶ ቁጭ ብሎ ያለውን ነገር ስንለ ስለግስለት ያለውን ነገር በቃ የተቸገረውን ነገር ህመሙን እየነካው ሳወራው ችግሩን ምን ላይ ማስተካከል እንዳለበት ቀጣይ ህይወት ተስፋ እንዳለው ነገሮች እንደሚያልፉ ችግር ከእሱ ጋር እንደሚኖር ወይም ነገ ደስታ አብሮ እንደሚዘልቅ ስነግረው በስርዓት ስነግረው ያዳምጥና መጨረሻ ላይ እንግዲህ ይሄም አለ ብሎ ትልቅ አስተያየት ይሰጣል። በቃ አዎንታዊ ከአዎንታዊም አዎንታዊ የሆን በጣም ትልቅ የሆነ አዎንታዊ አስተያየት በቃ አመስግኖ ደስ ብሎት ለኔም በርታ በዚሁ ተቀ ጥሩ ነው። ሰዎችን ታዝን ታ በቃ ታረዳለህ ለተቸገሩ ትደርሳለህ የሚለው በጣም ከብዙ ሰዎች እንግዲ አስተያየት ይሰጣልና። ያው እንግዲህ እለት እለት ስንኖር ከተለየ ሰው ጋር ስለምንገናኝ በዚህ ሁኔታ በጣም ብዙ ተቀብዬ አውቃለሁ እንግዲህ ቀጣይም ይኖራል ብዬ አስባለሁ እንግዲህ ሰው ስራ እስከሰራ ድረስ ይኖራል። በዚያ ላይ ደግሞ እንግዲህ የማጠፋው ነገር ካለ ደግሞ እንግዲህ አስተያየቶች ያው አቅጣጫውን ሲሳትኩት ከሆነ የሰሩት ነገር ዘነገር ጥሩ ካል አይደለም አሉታዊ ይኖራል ይሄ ግድ ነው እንግዲህ አንድ ነገር ሲሰራ አዎ አሁን ወይም ያለው አሉታዊም ያለው እና ወይን ታዊ አስተያየቶች እንግዲህ በተለያየ መልኩ ተቀብያለሁ ብዬ አምናለሁ። ከዚህ ቀጥሎም ያው ይኖራል ብዬ አስባለሁ በተለይ በትምህርት ደረጃ በጣም ብዙ ነበሩ ስንማር በጣም ብዙ አመታቶች ተምረናል። የተለያዩ ተግባራቶች ስንሰራ የተለያዩ ስራዎች ስንሰራ አክብሮት ጀምሮ እንግዲህ ሰዎች አዎንታዊ አሰጣጥ አሉ እንግዲህ እግዚአብሔር ይስጥልህም ትልቅ አስተያየት ነውና እንግዲህ ማመስገን ጥሩ ነው። በተለይ ሰዎችን ስናወራቸው እንግዲ የተለያየ የምናውቃቸው ሀሳቦች ስናካፍላቸው ከ ልምድም የተለያዩ ሙያዎችን ስንላቸው ስናግዛቸው አመስግኖ በቃ በተለይ በምክር ምክር ጋር አያይዞ እንግዲህ አመስግነው ደስ ብሏችሁ ነው እንግዲህ የሚሄዱትኝ ይሄ ትልቅ ነገር ነው ብዬ አያምናለሁ። እንግዲህ እንደ እኔ የተላ ከተለያዩ ሰዎች አጋጥመኛል አወንታዊ የሆነ አስተያየቶች በጣም ከተለያዩ ሰዎች አልፎ ተርፎም ከመስመር ላይ ካሉ ከምሰራቸው ስራዎች ጋር በአካባቢ ከሚኖሩ ሰዎች ጋር ከገበሬ ከአርሶ አደሮች ገበያ ስንኖር ስራነት ስንረዳቸውም ሀሳባቸውን ስንጋራ ተቸግሮ ስንደርስላቸውም የሆነ ነገር ስናሳያቸው ይሄን እንዲህ ብታደርገው ይሄን ታደርጋለህ ይሄን እንዲህ ብታደርገው ይሄን ታደርጋለህ የተለያዩ ምርቶችን እንዲያመርቱ የተለያዩ ከትምህርት አንፃር ልምዱ ስንነግራቸው ያን ያን አስተያየቱ እየወሰዱ በጣም ብዙ አዎንታዊ የሚሰጡ ነገሮች አሉ በዚያም እንግዲህ ሙሉ በሙሉ አዎንታዊ ሆነ ማለት አይደለም። አንዳንድ ደግሞ አሉታዊ ሚሰጡ ስጦታዎች አሉ እንግዲህ ስራው ሙሉ በሙሉ የሆነ ነገር ስህተት ካለው ምክሩ ካልተመቸው መንገዱ ካልተመቸው የሆነ የሆነ ነገር ሊል ይችላል አሉታዊ ይባላል። ያኔ አዎንታዊ ግን እጅግ በጣም ብዙ የተሰጠውበት ሰዓት አለ አሁንም ይቀጥላል ብዪ አምናለሁ። እንደኔ እንግዲ ምክንያቱም ያው ከሰራው አዎንታዊ አስተያየቱ ይቀጥላል። ካልሰራው ደግሞ ያው እንግዲህ ሰው ሲሰራ ነው አይደል አስተያየት ሚሰጥ ካልሰራ የለም አስተያየቱን በዚህ በዚህ ልክ ነው የማየው። እና እና ከተለያዩ ሰዎች ከጓደኞቼ ከትልቅ ሰዎች ከእናቶች ከእህቶች ከሴቶች ከወንዶች ከተለያዩ በመስመር ላይ ካሉ ሰዎች በተለያዩ በንግድ የሚባሉ ሰዎች ጋር ስንገናኝ የተለያዩ አሉታ አዎንታዊ አስተያየት ሰጥቶኛል

ዝናብ ሲዘንብጨምን ታደርጋለህ የሚል ጥያቄ ደግሞ አለ? እንግዲህ እንግዲህ ዝናብ ሲዘንብ እንግዲህ በተለይ እንግዲህ ዝና አብዛኛው ሰው ሲመታው አይወድምና ያው። ዝናብ በተለይ ያው ልብስ ላይ በልማት ቦታ በመሄድባችሁ ሰዓት የሆነ ምርቶችን ሳመርት በገጠራማ አካባቢ ሰርቭ የተሳካ ቤተሰብ አከባቢ ማለት ነው። ዝናብ ከዘነብ ትንሽ አስቸገሪነው የሚሆነው መኖር። በተለይ ቀን ላይ ሲዘነብ ቀን አብዛኛው ስራ የሚሰራው። ክረምት ላይ ከሆነ በተለይ የሆነ አረም አረም መኮትኮት አለና መንከባከባ አለና አዝመራን ሰብሎች መንከባከባ አለና በጣም በጣም ከባድ ነው። የሚሆነው አብሮ ብርድ ይመጣል ትንሽ አስቸጋሪ የሚሆነው እና እንግዲህ ወደ ቤት መሄድ ነው አማራጩት። ከዛ ውጪ ዝና የሚከላከሉ ነገሮች አሉ ግን እነሱ ያው እንግዲህ የተወሰነ ያድናሉ አንድ የተወሰነ ፐርሰንት ያድናሉ ግን ቢሆንም ብርድ አለው። ብርዱ በጣም ይጎዳልኝ። ስላለው እንግዲህ አማራጩ ዝናብ ሲመጣ ወደ ቤት ሄዶ ቁጭ ማለት ነው አማራጩ። ከተማ ካለን ይኸው እንግዲህ ከተማ ላይ ከሆነ እኮ የሚለው ከተማ ያለው ነገር። ዝናብ ሲመጣ ሁሉም በየቤቱ ነው የሚሸከፈው እና የሚገባው። ወዴት እንገባለን ያው ቁጭ ብለን የተለያዩ ስራዎች መስራት ትችላለህ። ቤታችን ውስጥ ለምሳሌ የመስመር ስራዎች መስመራት እችላለህ ዳታ ካለ ችግር የለውም። የተለያዩ ነገሮችን ማንበብ መጻፍ ምናምን እችላለሁ። ያው እንግዲህ ገጠር ላይ ወደ ገጠር እየሄድኩበት ካለ ገጠር ላይ ካሆንኩ ምን ማድረግ አልችልም ያው እንግዲህ የት ጋር ቁጭ ብሎ ማውራት ነው። ወሬ ከየት ሰው ጋር ናፍቆትን ማውራት ስለ ስለ ኑሮ ማውራት ስለ ትዳር ማውራት አጠቃላይ ያለውን ስለ ኑሮ ስለ አጠቃላይ ስለ ቤተሰባዊ ናፍቆትነት የቤተሰባዊነት ውይይት እቅድ ምናምን የተለያዩ ነገሮች ስራዎች እንዴት መስራት እንዳለብን? ምርቶችን የለያየ ማምራት እንዳለብን ልማቶችን በበጋ ስንት ማልማት እንዳለብን የተለያዩ ነገሮችን ወሬዎችን እያነሳን እንግዲህ ያው እኔ ሁሌም ስለማልሄድ እንግዲህ አልፎ አልፎ ስለምሄዱ ያሉት ነገሮች የቤተሰብ ናፍቆት በዚህ ላይ ስላለን። እንግዲህ ዝናብ ሲሆን የሚያመበት ሰዓት አይታወቅም ቀን ሊሆን ይችላል ማታ ሊሆን ይችላል። ከሰአት እስከመጣን ስለሚመጣ የው እንግዲህ ዝናብ ከመጣም አለ ማለት ማታ ከሆነ እንግዲህ አዳር ከሆነ ያዳሩን መጣ የሚዘም ከሆነ መተኛት ነው። ለምሳሌ ግን ቀላይ ከሆነ መስራት ትንሽ አስቸጋሪ ስለሚሆን ቁጭ ብለን ማውራት ያለብንን ነገር እናወራለን ያው እየተሳሳቀን እያልንም ቤታችን ጋር ሲጨርስ ወደ ስራኛ እንሄዳለን ማለት ነው። ከተማ ላይ ከሆነ ችግር የለውም እንግዲህ ቤት ጋር ቁጭ ብለን ነው። የምንሰራው ይሄ እዝጋ ፈለኩት ስራ መሰራት እችላለሁ። የተለያዩ ማህበረ ሚዲያዎችን ተጠቅሜ የተለያዩ ስራ ቦታዎች መስሪያዎቹ ፕላትፎርሞች አሉ። እነሱ ጋር ተጠቅሜ እንግዲህ ስራዬን ያከናውናል ከተለያዩ ሰዎች ጋር እንገናኛለን እንወያያለን ስለ ስራው። እንዴት መሄድ እንዳለበት? እንግዲህ ዝናብ ሆነ አልሆነ ይሄ ችግር የለውም ዝናብ ሲዘንብም መስራት እችላለው በዝናብ መስራት እችላለው። ዝናብ ሲሆንም ግን ምንም የሚያግደኝ ነገር የለም ዝናብ ሲዘንብም ራሱ የሚያግድ ነገር የለም እሰራለሁ እወያያለሁ ስራውን እንዴት መሄድ እንዳለበት። አሪፍ እየሄደ ነው ወይ እቅዱ እንዴት ነው ሰአቱን ጠብቆ እየሄደ ነው ወይ ምን የሚለውን ከተለያዩ ደንበኞች ጋር። እንግዲህ በመስመር ላይ የተገናኘንም በቪዲዮ ሊሆን ይችላል። ስራችን ትፍታታሽን እናያለን ሌሎች ከእነሱ ማልፈው ጓደኞችም አሉ ጓደኞች ጋር እንዴት እየሰሩ እንደሆነ? ከእኔ ጋር በኔ በኔ ሙያ ሰዎች እንዴት እየሰሩ እንደሆነ እንዴት አርገው እየሰሩ እንዴት ዋጋቸው እንዴት እያስከፋሉ እንደሆነ አጠቃላይ በጣም ብዙ ነገር መመዘን እችላለሁ። እንግዲህ ያለውን ስራ እንግዲህ በጣም መስራት እችላለሁ ብዬ አስባለሁ ካሳዎች ጋር መወያየት መረዳዳት የሚከብደኝ ነገር ካለ ሰዎች መጠየቅ ጓደኞችን መጠየቅ ይሰራችሁ የሚለውን ነገር እየተወያየን ያው ለስራችን ለእድገት አብሮ በጋራ ለማደግ የሚረዳልኝ ይሄ ጥሩ ነገር ነው። እና ዝናብ ሲዘንብ እንግዲህ ምን ታደርጋለህ ለሚለው ጥያቄ? ያው እንግዲህ በከተማ ላይ ችግር የለውም። የፈለኩት ስራ ማስኬድ እችላለው ይኸው ውጭ ላይ ነው ትንሽ ስራ ውጭ ላለመስራት አይሰራም ይላል ለምሳሌ ገበያ ላይ ለመቆም ትንሽ ይከብዳል። የሆነ መስክ ላይ ካለን ገቢዎች ያው ለምሳሌ ሳለ መሸጥ መለወጥ ካለ እሱ እሱ ትንሽ ከብዳል በሱቅ የሚሰሩ ከሆነ ቤት ጋር የሚሰሩ ስራዎ ችግር ች ግን ከሆነች ችግር የለውም። በተለይ ግን የመስመር ሌሊት ስራዎች ምንም እቤት ውስጥ ስለምሰራቸው ምንም የምፈልገው ዳታ ብቻ ነው ዝናቡ ቢዘንብም ባይዘንብም ችግር የለውም እና ዝናብ ሲዘንብ እነዚህ ስራዎች ሰራ እሰራለሁ። ገጥር ላይ ከሆንኩኝ ግን እንግዲህ የተለያዩ ወሬዎችን ማውራት መጫወት ነው የሚሆነው ያው እንግዲህ ሌላ አካባቢ ውስጥ በዝናብ ሰዓት ታዲያ ቤት ውስጥ የሚሰሩ ስራዎች አሉ አንዳንድ የሚሰሩ ስራዎች ቀለል ያሉ ካሉ እነሱን እንሰራለን። ካልሆነ ይሄው እንግዲህ ከሰቤተሰብ ጋር እያወሩ ዝናው እስኪሚያባራ ዝናቡ ያኛል እኛ አካባቢ ብዙ መቆየት እንትን የለውም። አይቆይም ብዙም ቶሎ ዘንቦ ነው የሚሄደው እና ያው አንድ ሰዓት ሁለት ሰዓት በዛ በአንድ ሰዓት ተኩል በዛ በአንድ ሰዓት የሚፈጂው። ያው ያን ያህል ላይ ቆይ ይችላል ቶሎ ዝንብ አድርጎ ነው ቶሎ የሚሄደው። ያው እንግዲህ ሰላሳ ደቂቃ አርባ ደቂቃ ይዘንባል በዛ በረጅም ሰዓት አንድ ሰዓት ነው የሚቆይ። ቶሎ ዘንቦ ስለሚለቅ ቀደሞ ወደ ስራችን እንቀጥላለን የተለያዩ ስራዎችን አከናውናለሁ ብዬ አምናለሁ እንግዲህ እንደኔ

በበጋ ወቅት ምን ታደርጋለህ የሚለው ጥያቄ አለ አሁንም ጥሩ ጥያቄ ነው። እንግዲህ በበጋ ወቅት እንግዲህ ምን ታደርጋለህ የሚል ጥያቄ? በክረምት የምንሰራው ስራዎች አሉ ዝናብ በክረምት የምናመርተው ምርት እንግዲህ ዝናብን ተመርኩዘን ነው። ዝናብ በሚሰጠው ወቅት ጠብቆ እንግዲህ አብዛኛው የኢትዮጵያ ምርት የሚመረተው በቃ መቶ ፐርሰንት የሚባለው ምርት የሚመረተው በቃ ክረምት ላይ ነው። ዝናብን ተመርኩዘን ነው የምንሰረው ዝናቦች ሁሉም ዝናብ ማለት ሁሉም ቦታ ይዘንባ ለኝ። ዝናብ እስካለ ድረስ ዝናብ እስካለ ድረስ እንግዲህ ምርትም አለ። መልካአ ምድሩ ኢትዮጵያ ሰፊ ነው አፋሩ ለም ነው እያንዳንዱ አካ አንዳንዱ በጣም ልም አፈር አለ አንዳንዱ ደግሞ ትንሸ ያው እንግዲህ ሁሉም ነገር ጥሩ አይሆንም። እና እንግዲህ በቻልነው አቅም እንግዲህ ሁሉም ገበሬዎች ወይ አርሳአደሮች በጣም የሚዘረውን ነገር ያውቁታል እና። እሱን እንደ አካባቢያችን አካባቢያችን የአየር ፀባዩ ምኑ ወቅቱምኑ ዝናቡ ምቾት ምኑ ምን እንደሚያበቅል ነው እናውቀዋለን እና ሁሌ ለምደነዋ ለኝ እንዘራለን ክረምት ላይ። መቶ ፐርሰንት ይመረታል። ክረምት ብቻ አናቆምም በተለይ ግን ለምሳሌ እንደዚህ ውሃ ገብ የሆነ መሬት ካለን ውሃ ቅርብ ካለ የተለያዩ ውሃዎች ካሉ ወራጅ ውሃዎች በጣም ትልልቅ ውሃዎች ለምሳሌ አንደኛ አካባቢ በጣም ውሃ አለ እሱን በበጋ ተለያዩ አዝመራዎችን እናዝምራለን። ያው እንግዲህ ልማት ማለት በበጋ አብዛኛው ስለማማ ስለምናዘምረው ነው። የክረምቶችን እንሸክፋለን የክረምቶችን ከሰበሰብን በኋላ ወዲያው እናርሳቸዋለን። ከዛ በበጋ የተለያዩ ምርቶችን እናመርታለን። ለምሳሌ እንደ ሽንኩርት እንደ ጤፍ እንደ በቆሎ እንደ አጃ እንደ ስንዴ የተለያዩ ነገሮችን እናመርታለን በቃ በጋላይ እንዘራለን። እንጠቀማለን ወይም የተገደበመስኖ ካለ በመስኖ እንጠቀማለን እኛ አብዛኛው በጀኔሬተር ስለምንጠቀም ነው። እና በጋ የተለያዩ ምርቶችን እናመርታለን ያው እንደው ስራውን በጣም እንደው ከበድ ይላል። የበጋው የከረምቱ ቀላል ነው። እንዴውም የበጋው በጣም ብዙ ስለሚቦታ ስለሚሆን የሰው ሀይል ያስፈልጋል አለ በጣም በሰፊውም ስለሚያለማ ሰው የልማት ቦታው ስላሉ እነዚ ያን ለመሸፈን በጣም የሰው ሀይል ይፈልጋል። ከዛ ጋር አያይዞ እንግዲህ እኔ ልማቶችን አብዛኛው የማለማቸው በጋበል በበጋ ላይ ነው። የመስኖችም የተለዩ መስኖዎች እጠቀማለሁ ፍራፍሬዎችም አሉ አትክልቶችም አሉ። እነሱንም ክረምት ላይ ውሃ ያገኛሉ በጋ ላይ ግን ውሃ ስለማይኖር ማጠጣት በጀነሬተር ሳጠጣቸው በቃ በጣም አሪፍ የሆነ ገቢ አላቸው በደንብ የማፍራት። ያላቸውና ተኩሶዎችም በጣም ያፈራል ሌሎች ደግሞ እንግዲህ በአመት የሚደርሱም በወራት የሚደርሱም በወሮች ውስጥ የሚደርሱም በሶስት በአምስት ወርበስ በአራት ወር የሚደረሱ ሰብሎች አሉ። ለምሳሌ እነጤፍ ሽንኩርት ምናምን በሶስት ወር በአራት ወር ይደርሳሉ እነሱም ያው እነሱ ወቅታዊ ስለሆኑ ወቅታዊ ወቅቱን ጠብቀን እንሰራለን ያው ለገበያ እናቀርባለን። አትክልቶቹ ግን ቋሚ ንብረት እስከሆኑ ድረስ ያው እንግዲህ የተለያዩ ፍሬዎችን ይሰጡና አለኝ። እና ቋሚናቸው በበጋ ወቅት መጠጣት አለባቸው ውሃ በጀነሬተር በተለያዩ እንትኖች እያደረግን ያው እናጠ ጣለን። በተለይ ሰብሎችን እናምርታለን የተለያዩ ገቢዎችን እንሰበስባለን ማለት ነው እሱ ጥሩ አጋጣሚ ነው። ከተማ ካለው ደግሞ እንግዲህ ከተማ በጋውንም እንግዲህ ያው ደግሞ የተለያዩ ስራዎች መስራት መሸጥ መለወጡ መነገዱ የተለያዩ ሸቀጦች መመ መስራት በተለያየ ሙያ ዘር ተሰማርቼ እንግዲህ በተለይ በመስመር ላይ ያለው ስራዎችን መስራት ከቤቴ ቁጭ ብዬ እሱን በበጋ ሆነ ክረምት ሆነ ችግር የለውም። ዘነበ አልዘነበ ችግር የለውም ከቤቴ ቁጪ እስከሰራው ድረስ ምንም እንትን የሚያመጣው ለውጥ የለም። በሁሉም ቦታ እሰራለሁ ሁሌም እሰራለሁ። ውጪ ከቤቴ በቃ ዳታዬ ነው ሚያስፈልገኝ ኔትወርክ የሚያስፈልግ ከዚያ መስራት ነው ችግር የለውም። እሱ እሱነው ያለ እንግዲህ በበጋ ወቅት ግን አብዛኛው ሰዓት እንግዲህ የልማት ወቅት እንለዋለን እንደኛ በተለይ እንደገጠሯማ አካባቢ በጣም ያው ውሃ ካለ ነው ውሃ ካለለ ውሃው በጣም ርቀት ካለው የሆነ የአካባቢ ውሃ ካለለ ምን ማድረግ አትችልም? በክረምት ብቻ እንጠቀማለን ይቆማል። ምንም የትም አይመጣም ውሃ ካለ። ግን እንደዚህ የማይደርቁ አመት እስከ አመት የሚወርዱ ወንዞች ካሉ። እነሱን በጀነሬተር እየተጠቀምነ የተለያዩ ሰብሎችን እናመርታለን። የተለያዩ አትክልቶችን በደንብ እንጠቀማለን እሱ ማለት እንግዲህ በተለያዩ አትክልቶችን ለፍጆታም ለምግብነት እንደፈለግነ። እንመገባለን ወደ ገበያም እናወጣቸዋለን ተለያዩ የገቢህ ምንጮች እስከሆኑ ድረስ። አካላም እየሸጥን ብሮችን እንሰበስባለን። ሌሎች እርባታዎች አሉ ከዚህ ቀጥሎም። ከብት ለምሳሌ ማድለብ ከብቶችን ማርባት ፍየሎች በጎችን ማርባት እንደዚህም አርብቶ ለተለያዩ በዓላት ዝግጅቶች ሲሆኑ እየወሰዱ መሸጥ እሱም ጥሩ አማራጭ ነው። ያለው በጣም ብዙ የሚሰራ ወቅት አለ በበጋ ወቅት። ዝናብ የለም ምን የለም ደስ የሚል ነገር ነው ያለው በቃ በፈልግ ነው ቦታ መንገድ ላይ ብንተኛ ራስ ምንም ችግር የለውም። በበጋ ወቅት የሚሰሩ ስራዎች በጣም እጅግ ብዙ ናቸው። እንግዲህ እነዚህን እሰራለሁ። ከተማ ላይ ስሆን ደግሞ እንግዲህ በመስመር በማህበራዊ ሚዲያዎች የሚሰሩ ስራዎችን የተለያዩ ስራዎችን እየሰራሁ እገኛለሁ ብዬነው የማስበው። ቀጣይም እንግዲህ ህይወት ለማስተካከል የተለያዩ ስራዎችን ፕሮግራሞችን አቅጄ እቅዶችን አውጥቼ እሰራለሁ።

የቤትህ ጣሪያ ከምን የተሰራ ነው የሚል ጥያቄ ደግሞ አለ ቀጣዩ ጥያቄ? ያው እንግዲህ እንግዲህ ከዚህ ቀደም በተለያየ ርዕስ እንዳወራነው እንግዲህ በተለያየ ርዕሶች እንዳወሳነው ወይም እንደተነጋገርነው። ኢትዮጵያ አብዛኞቻችን እንግዲህ ትንሽ ገና በማደግ ላይ ያለን እስከሆንን ድረስ ያው አብዛኛው ቤት በሚባል ደረጃ እንግዲህ ጣራው እንግዲህ የተሰራው ከእንጨት ነው። በቃ ምንም ሌላ የለውም አልፎ አልፎ ከተማ ያሉ ቤቶች አንዳንዶች አሉ በህንፃ የተሰሩ የነሱ የሚለየውና የነሱ ጣሪያ ትንሽ ለየት ይላል እንግዲህ ህንፃ ስለሆነ ድረስ የተለያየ ዲዛይኖች አሉ በዚያ ነው የሚሰራው። የኔ ግን እንደኔ እንደራሴ የማወራው እንግዲህ ያው አብዛኛውን ሰዓት የምኖረው ትንሽ ያው አነስ ያለ ከተማ ነው የምኖረው እና። ገጠር ደግሞ ስሄድ ገጠር የተሰደሙ አሉ ከእነሱ ጋር ደሞ ሰሄድ የእነሱን ቤቱም ቆርቆሮ ነው የቆጣሪያውም በቃ እንጨት ነው። የዚህም እንግዲህ ከተማውም እንጨት ነው የገጠሩም እንጨት ነው ምንም ልዩነት የለውም። ያው ልዩነት እንግዲህ የቤቱ ያኛው የቤተሰቤ ቤት ነው ይሄ ከተማው የእኔ ነው የቤተሰቦቼ የነሱም እንጨት ነው። የኔ ከተማው በእጄ ነው የሰራሁት በቃ በእጅ የተሰራ ጣራው እንጨት ነው። ያው ኮርኒስ አለው ቀለል ያሉ ኮርኒሶች በቀላሉ የሚሰሩ ኮርኒሶች አሉ እነሱ አሉ እንጂ ጣራው እንግዲህ እንጨት ነው የእንጨት ነው። የተለያዩ እንጨቶች አሉ እነሱን ገዝተን ለምሳሌ ባህርዛፍ ዋነኛ የኢትዮጵያ ቤት መስሪያ ነውና ባህርዛፍ ነው አብዛኛው ጣራችን። እና በዛ ልክ ነው ያለው እንግዲህ ጣሪያችን የእንጨት ነው እና አብዛኛው የአብዛኛው የሰው ተመሳሳይ ነው አብዛኛው ሰው የሚሰራው እንደዚህ ነገር ነው። እና ያው ባህርዛፍ ትልቅ አስተዋጽኦ አለው በዚህ በኩል ሌሎችም አሉ። ባህር ዛፍ ግን የዚህ በጣም ወሳኝ ነው ለዚህ ለቤት መስሪያ በጣም ጠንካራ ነው ቀጥ ያለው ደስ ይላል። አብዛኛው እንግዲህ የኢትዮጵያ ህዝብ የሚኖረው በባህር ዛፍ በተሰራ እንጨት ቤት ነው። ያው እንግዲህ ተለቅ የተሻሉ ከተሞች የሚባሉት ደግሞ እንግዲህ ልክ እንደ ባህር ዳር እንደ ጎንደር እንደ አዲስ አበባ ያሉ ነገሮች ደግሞ እንግዲህ እነሱ ደግሞ ያው በህንፃ ስለሚሰሩ ጣራዎች የተለያየ ዘመን ያመጣሾች ዲዛይኖች ይጠቀማሉ ማለት ነው። እሱ ሌላ ነው እንግዲህ ትንሽ እድገት ስላለን ነው። እኔ ግን እንስ ያለ ከተማ ነው ገጠመኝ የምኖርበት እና እንግዲህ ቤቴ ደግሞ እዚያ ነው የተሰራው እንግዲህ በእንጨት ነው ጣራውም በሩም ሁሉም የእንጨት መግጠሚያ ሆኖ ቆርቆሮ ይገጠምበታል ከዚያ በኋላ እና ጣሪዬ ቀና ብለን ስናየው ያለው እንጨት ነው። ግድግዳውም እንጨት ነው በሩም እንጨት ነው ሁሉም ነገር እንጨት ነው በቃ በዚ ላይ ነው ያለው ነገር እንግዲህ በዚላይ እንግዲህ ባህርዛፍ ትልቅ አስተዋጽኦ ብዬ አምናለሁ። ሌላ ሌላ እንጨቶችም አሉ ለምሳሌ እንደ ወይራም አሉ ሌሎችም የተለያዩ እንጨቶች ጥምቢልቃም የሚባልም አለ ጽድ የሚባልም አለ እነሱ እነሱም ጥሩ ናቸው። እና አብዛኛውን ድርሻ የሚወስደው ግን ባህርዛፍ ነው የቤቴ ጣራ እንግዲህ ባህርዛፍ ነው። ክዳን ቆርቆሮአለው ጣራውን ቀና ብዬ ሳየው ግን ያው እንግዲህ ባህርዛፍ በተለያየ ዲዛይን እንጨቱ ተጠርቦ ነው የሚሰራው እንጨቶች ጠርበን የተለያዩ አቁመን የምንሰራባቸው ከዚያ በኋላ ያው እንግዲህ እሱ ሲያረጅ ምናምን ከጊዜ በኋላ ከአመታት በኋላ ያረጃልና። የሆነ እንግዲህ ህንፃ ካልሆነ ቤት ማርጀቱ አይቀርምና ሶሲያረጅ ደግሞ እንግዲህ በአዲስ ደግሞ እንጨት ባህርዛፍ እንጨቶችን አዘጋጅተን ፈልጠን ምናምን ጠርበን ምናምን የተለያዩ ዲዛይኖች ቅርጾችን አውጥተን በአዲስ መልኩ ደግሞ እንሰራለን። እንግዲህ አቅም ካለ ያው በህንፃ ይሰራል አቅም ከሌለ ደግሞ እንግዲህ በእንጨት ነው የምቀጥለው በዚሁ አጋጣሚ ማለት ነው። አቅም ከሌለ በእንጨት መቀጠል ነው ካለያው የተለያዩ ዘመን አመጣሽ ነገሮችን ተጠቅመን ነው የምንሰራውና እሱም ደስ የሚል ነገር ነው እንግዲህ ያለው ብዬ እኔ በበኩሌ አምናለሁ እኔ ለራሴ ደስ ይለኛል እንግዲህ የቤቴ ጣራ እንጨት ነው። የለውም ያን ያህል ሙቀት የለውም ደስ ይላል ያው ከፍ አድርገን ነው የምንሰራው በጣም ረዘም አድርገን ነው የምንሰራው ቁመቱን ከዚያ በኋላ ሰፋ ብሎ በደንብ ለልጆች ክላስ ለምኝታ ክላስ ለማብሰያ ክላስ ለእቃ መደርደሪያ ክላስ የተለያዩ ነገሮችን ለሳሎን ክላስ ክፍፍል አለውና ሰፋ ብሎ የሚሰራው እሱ ጋር ተያይዞ እንግዲህ ደስ የሚል ሁኔታ ነው ያለው ብዬ ነው የማስበው በእኔ በኩል እና አሪፍ ነው እንግዲህ የቤቴ ጣራ። ምንድነው ለሚለው ጥያቄ የጥያቄ እንግዲህ ማብራሪያ ይሄ ይሆናል ብዬ አስባለሁ እና እንጨት ነው በቃ የእንጨት ውጤት ነው። እና አብዛኛው እኔ ባለውበት አብዛኛው በቃ ሰማንያ ፐርሰንቱ ዘጠና ፐርሰንቱ በቃ የተሰራው በእንጨት ነው እንዴት ትንሽ አስር ፐርሰንት ምናምን የሚሆኑት ናቸው በህንፃ የሚሰሩት እንጂ። አብዛኛው የ የእንጨት ውጤቶች ናቸው ስራዎች ጣራዎች ማለት ነው። የገጣራማ አካባቢ ያሉ የአርሶአደሮች ቤት በቃ ጭራሽ ነው ሁሉም እንጨት ነው በቃ ምንም ሌላ አዲስ ነገር የለውም። አካባቢ የሚያገኙት እንጨት ነው በቃ እነዚያን ነገር አዘጋጅተው የሚሰሩት እና የገጠሩ ቦታ ላይ ሁሉም በሚባል ደረጃ ከእንጨት ነው የተሰራው። ገጠሮች አንዳንድ አልፎ አልፎ ያው የሚሻሻሉ አሉ እንጂ በህንፃ የሚሰሩ አብዛኛው የእንጨት ነው የኔም እንግዲህ ጣራው የእንጨት ነው። ቀጣዩም እንግዲህ ሊሻሻል

ምን አይነት ልብስ ትወዳለህ የሚል ጥያቄ ደግሞ ቀጣዩ ጥያቄ አለ እንግዲህ ምን አይነት ልብስ ትለብሳለህ ትወዳለህ እሚለው ጥያቄ? ሰው እንግዲህ ከልብስ ጋር እያይዞ የራሱ የሚፈልገው ነገር አለ ምርጫን ህያው መሰረት የሚያደርገው ምርጫን ነው። እንግዲህ ምርጫን ከእኔ ጋር ምን ይሄዳል የሚለውን ነገር መምረጥ አለብን። በዚያላይ ፋሽንም ይኖራል ሁሉ ሰው የሚለብሰው አለ ፋሽን አለ። ራሴ ከሰው ከራሴ ከግሌ አካሌ ጋር የሚሄዱ ልብሶችም አሉ አብረው የትኛው ልብስ እንደሚሄድ እኔ አውቀዋለሁ። እንግዲህ ሰውን በመሰረቱ ከራ ከግል ጋር የሚሄደው ልብስ ያውቃልና። ተላይ የልብስ አይነቶች አሉ እነሱን እንግዲህ እንደ ምርጫው መሰረት አድርጎ ከእኔ አካል ጋር የትኛው ነው የሚሄደው የትኛው ነው የሚስማማኝ የትኛው ነው የሚመች የሚለውን ነገር ምርጫውን መሰረት ማድረግ አለበት። በኑሮው ደረጃ ለምሳሌ አንዳንዱ ጥብቅ ያለ ልብስ የሚወድ አለ አንዳንዱ ሰፋ ያለ ልብስ የሚወድ አለ አንዳንድ ሲያጣ ብቀው ሙቀት የማይወድ ሰው አለ። የተለያዩ ነገሮችን ቁንጣ የሚወድ አለ ረጅም ልብስ የሚለውስለ ሱፍ የሚወድ ያለ የተለያዩ ነገሮችን እንግዲህ ዘመናት ያመጣቸው ለሰዎች የተለያዩ ዲዛይኖችን መስረት ያደረገ ምርጫ አለና። ከዚህ ጋር እያይዞ ግን ምን አይነት ልብስ ትለብሳለህ ትወዳለህ የሚለው እንግዲህ እኔ አብዛኛውን የምወደው እንግዲህ ሰፋ ያሉ ሰዎች ናቸው። በተለይ ቦዲዎች እነዚህ ቦዲ ቲሸርቶች አሉ አይደለም ሸሚዞች ምናምን ቢሆንም በቃ ሰፋ ማለት አለባቸው። እኔ ጥብቅ ያለ ልብስ አልወድም በመሰረቱ አልወድም። ሱሪዎችም ቢሆን ትንሽ በጣም የሰፋ ሳይሆን በጣም በጣም የሰፋ አሉ በጣም የሰፋ ሲሆን ደግሞ እንግዲህ ወጣ ባህሪ እያሳያል እና ከማህበረሰቡ ወጣ ያላ አይነት ነገር ያሳያልና ማህበረሰቡ የሚወደው የሚስማማበት ነገር አንድ ነገር አለ። በቃ ሰው በተለይ እንደኛ አካባቢ የተጣበቀ ነገር አይወድም። ያው ትንሽ ሰፋ ያሉ በቃ የማይዝ ሲወጣ ሲወልቅ ሲለበስ እንደፈለገ ዘና የሚያደርግ ከሱ ጋር አያይዞ ነው እንግዲህ ያለው ነገር እና ማህበረሰባችን በሚፈቅደው መልኩ ነው። እኔ የምለብሰው ምን አይነት ልብስ ስለሚለው እንግዲህ በተለይ የቲሸርት የሸሚዝ አይነቶች ከሆኑ በቃ መካከለኛ ሰፋ ያሉ ሰብሶችን ነው ምገዛው። ያው የማይዙ የማያጣብቁ ለሙቀትም ለብርድም በሙቀት ሰዓት ያው እንግዲህ ሙቀት ሰዓት ሳሳ ያሉ ልብሶች ይለበሳሉ በተለይ ነጭ ቢሆንም ይመረጣል ምክንያቱም ለሙቀት አሪፍ ናቸው እያንፀባረቁ የሚመልስቱት ነገር አለ። በብርድ ከሆነ ደግሞ እንግዲህ ትንሽ ከዚህ አካባቢ ሙቀቱ የተሻለ ወፈር ያሉ ብርድ የሚከላከሉ ልብሶች አሉ። የተለያዩ ጃኬቶችም ሹራቦችም አሉ ሌሎችም አሉ። ያው እንግዲህ ከሱሪ ዘር ደግሞ ሱሪዎች አሉ በተለይ አብዛኛው ምለብሰው እኔ ጂንስ ነው የምለብሰው። ጂንስ ሱሪዎች አሉ በጣም ያልጠበቡ በጣም ያልሰፉ አሉ ሱሪዎች እነሱ እነሱን እንለብሳለን። ያው እንግዲህ በቻልነው አቅም እያንዳንዳቸውን ለመልበስ እንሞክራለን እና ያው እንግዲህ በዚህ ልክ ነው የምወደው ያለኝን ልብስ። ሌሎች ደግሞ አሉ ሱፎችም አሉ ለምሳሌ የተማሪ የምርቃት የተመረኩበት ሱፎች አሉ እነሱም የሚሆኑት ለበዓላት ለክብረ በዓላት አንዳንዴ ጥሎሽ ስንሄድ ምናምን አሱን ስናከብር እንለብሳለን። በአጠቃላይ እንግዲህ የቀን ተቀን የቀን ተቀን ውሎዋችን የሚሆነው ልብስ የኔ እንደ ግሌ ያው እንግዲህ ሰፋ ያሉ ልብሶች ናቸው። አብዛኛው ዘወትር የምለብሰውም ቲሸርት ነው በቃ ወይ ሰፋ ያሉ ቦዲዎች አሉና ቲሸርቶች። ለሙቀት ጥሩ ናቸው በተለይ ቀንለይ ቀንለይ በጣም አሪፍ ናቸው ለስራ ለመስራት አይዙም ምን አይሉም ሰፋ ብለው። በቃ የመቆሸሽ አቅም የላቸውም ደስ የሚሉ ናቸውም። እና በተለያየ ከለር አድርገን በተለያየ ቀለማት ገዝተን የምንፈልገውን የሚመቸና ያው እንግዲህ እኔ የሚመቸኝ ልብስ እኔ መልበስ እመርጣለሁ። እገዛለሁ ያው ልብሶችን በንጽህና እያደረኩ እያጣብኩ ባለቤቴም ታጥበልኝ ያው አንግዲህ እኔም አጥባለሁ ሲመቸኝ ሰዓት ሳገኝ ያው አብዛኛውን ሰዓት እሷ ብታጥበውም ሁኔታ አለና። እና ግን ሰፋ ያሉ ሰዎች የማይዙ የማያስቸግሩ ጥብቅ የማያረጉ ልብሶችን ነው የምወደው። ሱሪም ቢሆንም ቲሸርት ቢሆንም ጫማዎች ቢሆኑ እራሱ የሆነ ሰፋ ያለ የማይዝ ጫማዎች በአጠቃላይ ሲይዝበት ሲባል እንግዲህ ከልብስ ከጫማ ነው አጠቅላይ መጣል ያለው እና እኔ የማደርገው ያለው ሁኔታ እስካሁን በዚህ ልክ ነው። አንድ የሆነ የሚያጣብቁ ልብሶችን ምናምን እኔ አልፈልጋቸውም። የፈለገው ፋሽን ቢሆን የፈለገው አይነት ምርቱ አሪፍ ቢሆን እንግዲህ ናቸው ሰፊ አንዲሆን አደርገዋለሁ እንጂ ጥብቅ የሚል ነገር እኔ አይመቸኝም። ይሄ ራሴ እይታ ነው እንግዲህ ሌሎች አላቸው የሚፈልጉት አሉ እንግዲህ ያ እንደ ራስ እንደ ሰው ፍላጎት ምክንያት መጀመሪያ ስናወራ ምርጫን መሰረት ያደረገን ብለናል እና እና ልብስ ማለት ምርጫ መሰረት ያደረገ እና ከአካል ጋር ይሄድብኛል ብሎ ማሰብን የሚጠይቅ ነውና። እንደ አጠቃላይ እኔ እንግዲህ ሰፋ ያሉ ልብሶችን ነው ምለብሰው እንደፈለኩ እንድሰራ እንደፈለኩ ዘና እንድል እንደፈለኩ በቃ መሆን የምፈልገውን ሰፋ ያሉ ልብሶችን ነው ሱሪዎችን እና ሸሚዞችን ቲሸርቶችን የምፈልጋቸው በሱ ልክ ነው። እና እንግዲህ ምርጫዬ እኔ ሰፋ ያሉ መጠነ ሰፊ ልብሶች ናቸው

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚል ጥያቄ አለ ደግሞ እሚቀጥል ጥያቄ እንግዲህ ጥሩ ጥያቄ ነው። በአንድ ጊዜ ብዙ ስራዎችን ማስተናገድ እንግዲህ ትልቅ ብስለትን ቅልጥፍናንን ብቃትን ይጠይቃል። ይሄ ማለት እንግዲህ ብዙ ስራን በአንድ ስራ መስራት በአንድ ጊዜ ብዙ ስራ መስራት በጣም በሳልነት ያስፈልጋል። ልምድ ያስፈልጋል በተለይ ልምድ የሙያ ልምድ ያስፈልጋል የስራው ልምድ። ሙያ ሲባል እንግዲህ በጣም ብዙ አይነት ሙያ አለ እንግዲህ ሰው እያንዳንዱ የሚፈልገው ሙያ አለ። የሚሰራው ስራ ሙያ አለ። እነሱ ተከትሎ ነው የሚሰራው። እና እንግዲህ በአንድ ጊዜ ብዙ ስራዎች ማስተናገድ በጣም ትልቅ ጥበብ ነው ቢቻል ደስ ይላል። ባስተናገረናቸው ልክ በሰራናቸው ልክ እንግዲህ የተለያየ ገበያዎችን እናገኛለን ቢቻል ቢቻል ደስ ይላል። ካልተቻለ ደግሞ እንግዲህ ስራ ስራው በሚያዘው መልኩ ደግሞ ቀስ ብሎ አንዱን ሙያ በዚያ ልክ መስራት ነው። እንግዲህ ሰው ፍላጎት በልህ እንግዲህ ደግሞ የተለያዩ ስራዎች ታስተናግዳለህ አንዳንድ ለአንድ ጊዜ ብስራዎች ታስተናግደል የሚለው በጣም ጥሩ ጥያቄ ነው አዎ በጣም እችላለሁ። ለምሳሌ ብዙ በመስመር ላይ ያሉ ስራዎችን ሲሰራ በጣም ብዙ ስራዎችን እሰራለሁ እንግዲህ የተለያዩ ደንበኞችን ይዝና እነዚያን እንግዲህ ያው በቅድም ተከተሉ መሰረት ቶሎ ቶሎ ለመስራት ፈጥኜ ለመሰረት እሞክራለሁ። የጊዜ ገደብ ያላቸው ከጊዜ ገደቡ ቀድሞ የመጨረስ ሌሎች ስራዎችን ይሰራል ማለት ነው። ግዜ ገደቡ ሲደርስ ለነሱ ልክላችዋለሁ ሌሎችን ስራ ግን እስከዚያ እየሰራሁ ነው የምቆየው በጣም ብዙ ነው በዘርፈ ብዙ ስራዎች እሰራለሁ። ተለያዩ ማህበራዊ ሚድያዎች ላይ ያሉ ስራዎችን እሰራለሁ። እንግዲህ መድረክ ላይ ያሉ ስራዎችንም በተለይ ፕላትፎርሞችን የሚጠይቁትን እንደ ፍሪላንሰር አይነት ሆኖ የምንሰራው ስራዎችን ስላሉ እነሱን እሰራለሁ። የግብርናው መልክ ደግሞ እንግዲህ የሚለመልሙ ልማቶች አሉ የተለያዩ ሙልማቶች ማልማት ተለያዩ አትክልቶች በአንድ ላይ ይተከላሉ። ተለያዩ ሰው ለች ይዘራሉ እነሱን ደግሞ የዘርቶ ማምረት በተለያዩ መስኖች በመስኖም በክረምቶችም የተለያዩ ነገር ያሉት ነገሮችን የተለያዩ ነገሮችን በአንዴ መስራት ልምድ በጣም ብዙ ወሳኝ ነው ደስ ይለኛል። በዚህ አይነት ገቢ ይጨምራል እንግዲህ ምክንያቱም ዘርፈ ብዙ ሲሆን ስራው ነው ገቢ የሚጨምረው በዚያ ላይ ደግሞ እንግዲህ ባንድ ላይ መስራት። ለምሳሌ ስራው በሚጠይቀው መልኩ ነው ለምሳሌ በመስመር ላይ ያሉ ስራዎች ሲሆን በቃ ቶል ቶሎ መስራት እያንዳንዱን የሚሰጠው ደንበኛ ተለያየ ስራ ነው እና ያው ሙያው እንዲሆን ምንጭ ስራው ይለያያል ውስጥ ያለው ነገር የሚጠይቁት ነገር ይለያያል ነው እነሱ ቶሎ ቶሎ ማስተናገድ። እዛ ጋር ተያይዞ እንግዲህ ያው በጣም ብዙ በይባልም የተለያዩ የተወሰኑ ስራዎችን ግን እሰራለሁ። እንግዲህ እንደ አቅሜን ማለት ነው። በጣም ብዙ ብዙ ልምድ ሰው እንዳለው በአንድ ጊዜ ሶስት አራት ስራዎችን በአዲስ ሰዓት እንደሚሰራ ሰው ሳይሆን። ግን ያው በተወሰነ በአንዴ ሁለት ስራዎችን እንደዚያ አይነት ነገሮችን እንግዲህ በዛ በሶስት ሊሆን ይችላል ያሉ እንደዚ አይነት ነገሮች አንዳንድ ጊዜ ሊሆን ይችላልኝ እና የተወሰነ የተለያዩ ስራዎችን እሰራለሁ ብየ እምናለሁ። በልማት ዘርፉ ግን ብዙ ስራዎች ይሰራሉ ለምሳሌ በአንዱ የሆነ ነገር አትክልት እያጠጣሁ እንደሆነ በሌላ በኩል አርማለሁ። በሌላ እንከባከባለሁ በሌሎች ነገሮች አንዱን እየለቀምኩ እንደሆን ደግሞ አንዱን ወደ ገበያ መላክ ተለያዩ ነገሮችን ገቢዎችን ለሌሎች ሰወች ማስተዳደር። ነገሮች ጉልበት ያላቸው ሰዎች ቀጥሮ ማሰራት ምናምን በጣም ብዙ ነገሮችን ማስተዳደር በቃ እቅድ አውጥቶ ማስተናገድ። ያለውን ነገር እንግዲህ በዚያ ላይ የማስበው እና እንግዲህ በአንድ ጊዜ ብዙ ስራዎች ታስተናግዳለህ ለለሚለው ጥያቄ አዎ ግድ ነው። እንግዲህ ሙያየ በሚጠይቀው መልኩ አስተናግዳለሁ ከእሱም አልፉ እንግዲህ የተለያዩ ስራዎችን። ስራውን ባቀላጠፈ መልኩ ፈጠን ባለ መልኩ ለመስራት የምገደድበት ሁኔታ አለና የተለያዩ ሰዎችን እሰራለሁ ብየ ነው የማምነው። እንዴ እኔ እሱ ላይ የምሰራው በቃ ስፈልግ ነው የምሰራው ደስ የሚል ነገር ነው ሁኔታ ነው ያለው በኔ ደረጃ ላይ። እና አሪፍ ነው ብዬ ነው የማምነው። እኔም የተለያዩ ገቢዎችን አግኝበታለሁ። ደሞዝም ስራ ካለ ገቢ አለና እና የተለያዩ ክፍያዎች አሉ እነሱን እንቀበላለን በተለይ በመስበር ላይ ያሉ ስራዎች ያው እንግዲህ ጥሩ ክፍያ አላቸው ብየ ነው የማምነው። ያው እንግዲህ በሰአት የሚሰሩትኝ በቋሚ ስራ ነው የሚሰሩት የተለያዩ በፕሮጀክቱ ሲያልቅም መሃል ላይ እያለ የሚሰሩ የሚከፈሉ አሉ እንግዲህ የተለያዩ መሰረቶችን ያደረጉ አላቸው የጊዜ ገደቦች አላቸው። እዚያ ቶሎ ቶሎ እየሰሩ ወደሚቀጥለው ምዕራፍ መሄድ ነው በቃ ቶሎ እየሰሩ ፈጠን እያሉ እየሰሩ የተለያይ ምዕራፎችን ተከትሎ መሄድ። እዚ ጋር አያይዞ ነው እንግዲህ ደስ የሚል ሁኔታ አለ ብዬ የማስበው እንደኔ እንግዲህ ያው ጥሩ ነው እንግዲህ በአንድ ጊዜ ብዙ ስራዎችን ማስተናገድ ጥሩ ነው። በጣም ልምድ ከልምድ አንፃርም ደስ ይላል ለቀጣዩ ስራዎችን ከማስተናገድ አልፎ ማስተዳደር ይመጣል እንግዲህ በአንድ ጊዜ ብዙ ነገሮች ሲሰራ ማለት ማስተዳደር በቃ ሁሉም ነገሮችን መቆጣጠር ይቻላል። እያንዳንዱ ሰው የሚሰራውን ነገር እያዩ ቶልቶሎ በሙያው በሚያዘው መልኩ ማስተዳደር ይቻላል። በቃ አንድ ሰው የተለያዩ ነገሮችን ማስተዳደር ይችላል። እና ይሄ ለዛኛው ለማስተዳደርም በጣም ያግዛል ብየ አሰባለሁ እንደኔ አሳብ። አንድ ሰው በጣም ብዙ ስራዎች ስራዎች ማስተናገድ ከቻልን ቀጣይ ማስተዳደር ምንም አያቅተውም በቃ የተለያዩ ነገሮች መቆጣጠር ይችላል በአንድ ጊዜ። እና ጥሩ አጋጣሚ ነው ብየ አስባለሁ በጣም ብዙ ጊዜ ሰራወች

በገበያ ዋጋ መደራደር ትችላለህ ጥሩ ጥያቄ ነው ይሄ ራሱ በጣም ምርጥ ጥያቄ ነው ግድ ነው እንደውም ዝም ብሎ ከስራ ከመስራት እንደውም ዋና መጠናት ያለበት የገበያው ዋጋ ነው በቃ ግዴታ ዋጋ የገበያው ዋጋ ለመደራደር ግድ ነው በቃ ያው በማጎዳ መልኩ እኔንም በመይጎዳ መልኩ እሱንም በመይጎዳ መልኩ መደራደር ሲባል ድርድር ማለት እሱ ነው ዋና አላማው እና ያው የሁለቴ ጋር የሚያመጣ ሀሳብ ይኖራል አይደለም ሁላችንም የሚያስማማን ሀሳብ አለና ያው ሙያው የሚጠይቀው ስራ አለ እሱን ስራ ምን ያህል ጊዜ ፈጅብኛል ምን ያህል ጉልበት ምን ያህል ውጭ ምክንያት አንድ ስራ ሲሰራ ዝም ብሎ የደለም እሚሰራ አይደለም ብዙ ነገሮች ይፈልጋል እኮ ጊዜ ይፈልጋል በተለይ ዋናው ጊዜ ጊዜ የጊዜ ጉዳይ በጣም እንግዲህ ያኛውን በጊዜ ጉዳይ መደራደር አይፈልግም በጊዜ ጉዳይ መደራደር አልፈልግም በዚህ ሰዓት አድርስልኝ ይላል በዚህ ሰዓት ማድረስ ነው እኔም ያንን በዚህ በሰአቱ ለማድረስ ደግሞ የተለያዩ ነገሮች ተጠቅሜ ሌትም ቀንም ብዬ አርባ ስምንት ሰዓት ቢሆን ሃያ አራት ሰዓት ቢሆን ጠራው ለመድረስ እቸኩላለሁ ማለት ነው እና እሱ ጋር ተያይዞ እንግዲህ በጊዜ መስዋት በምናደርግ በምናደርግበት ጊዜም እንግዲ መደራደር ግዴታ ነው ዋጋውን ምክንያቱም እንግዲህ ያ ሁሉ የተለያየ ሰአታች መስዋዕት አድርጌ ሰርቼ ዋጋው ዝቅ እንዲል አልፈልግም በቃ ይገባኛል ዋጋ እኔ ራሴ አውቃለሁ የምለፋበትን ስንት ሰዓት እንደሚፈጅ ምን ያህል ድካም እንዳለው ምን ያህል ወጪ እንዳለው ምን ያህል እንቅልፍ እንደሚያስቀጣኝ ስሱን በደንብ አሰላሰሌ አስቤ ዋጋ ማስከፍለውና እሱ የሚጠራው ዋጋ አለ እኔ የሚጠራው ዋጋም አለ እዛ መሃል ላይ መደራደር ነው እንግዲህ እሱስም የሚያቀረበው ምክንያት አለ እንደዚህ እንደዚህ ነው ሊል ስዠ እኔ ደግሞ የማቀርበው ነገር አለ ይሄን ይሄ እኮ አለ መስዋዕቱን በቃ አጠቃላይ ያለው ነገር ወጪውን ጉልበቱን ጊዜውን ሁለንም ደማምሬ እነግራለሁ ከዛ እንግዲህ እንደራደራደን የሚመቸው ከሆነ እንሰራለን የሚመቸው ከሆነ እንቀራለን እንግዲህ በማይሆን ዋጋ የማይሆን ስራ እኔም አልሰራም ምክንያቱም እኩል መሆን አለበት ትርፍ መኖር አለበት በደንብ ሰው ማግኘት የምችለው በለፋው ልክ ነው አይደለ በለፋው ልክ ማግኘት አለብኝ እኔ ይሄ እንግዲህ የመስመር ስራዎች ላይ ሲሆኑ ይችላሉ የተለያዩ ውይይቶች የምንፈታቸው ነገሮች ናቸው በጥሪም ሊሆን ይችላል በስልክም ሊሆን ይችላል በተለያዩ ነገሮች በመልእክት ሊሆን ይችላል እየተጻጻፍን የምንደራደራቸው ነገሮች ይችላሉ በሚፈልገው በምንፈልገው እንግዲህ መተግበሪያ ሁኔታ የምንጨርሰው የሚሆነውን ደረጃ የተለያዩ የፍሪላንሰር ስራዎችን በመድረክ ላይ የሚሰሩ ስራዎችን የምንሰራው በዚህ መልኩ ነው ሌሎችም ስራዎችም ደግሞ አሉ እንግዲህ ለምሳሌ ከምርት ጋር ተያይዞ ምርት ስንሸጥና ስንገዛ ይሄን ምን ደራደረው ጉዳይ አለ ይሄን ማራስ መሰራት እንችላለን በተለይ የዚህማ በጣም ዋጋም ስለሚያስከፍል ያው በሰራቱ እንግዲህ መደራደር ማለት ዋጋ ራሱን የቻለ ዋቅታዊ ገበያ አለወ እያንዳንዱ ማንኛውም የምሸጥ ነገር ወቅታዊ ነገር አለው እንግዲህ ምናልባት በጣም ሊጨምር ነው ሊቀንስ የሚችለው ጊዜን ተከትሎ ነው እንግዲህ ሰላም ካሌለ ምን ካሌለ ሰላም የሌላቸው ቦታዎች ተደራሽ የሌለበት ቦታ ሲል በጣም ይጨምራል በካይው ደግሞ እንግዲህ ምርቱ ካለ ያን ደግሞ እንግዲህ የሆነ ቋሚ ገንዘብ አለው ይሄ አንድ ብር ሁለት ብር ልዩነት ሆኖ አለ እንግዲህ በዚያ ልክ ነው የምንደራደረውና በዋጋው እንሸጣለን ሌላ ቦታዎች መውሰድ ከቻልን ግን ተደራሽነት የሌለባቸው ቦታዎች መውሰድ ከቻልን ከአለንበት አካባቢ የተሻለ ዋጋ እንሸጣለን፤ አልፎ ተርፎም ተደራድረን በቃ ሰውየን በማይጎዳ መልኩ እኛ በማንጎዳ መልኩ ያው መላክም እንችላለን። እና የዋጋ ድርድር ግዴታ ያስፈልጋል መደራደር ያስፈልጋል እና በተለይ በልማት ቦታዎች ዙሪያ እነሱም ወጭ ጉልበት ይጠይቃሉ ከወጩም ጉልበቱ ከጉልበቱ ጊዜውም በጣም መስዋዕት ያስከፍላሉ፤ ድካም አለው በጣም ድካም አለው ፀሀይ አለው ሙቀት አለው ብርድ አለው የተለያዩ ነገሮች አሉና እዝጋ በደንብ ተደራድሮ መስራት ያስፈልጋልና ዋጋ ላይ እኛ እንግዲህ የተለያዩ ነገሮች ስንሰራ የተለያዩ ፍራፍሬዎችን ስናምርትም ሆነ ተለያዩ የህል ሰብሎች ዘሮች ስናምርት ለምግብነትም ለፍራህ የሆነ አተክልቶች ስናመርት የተለያየ የቤት እንስሳቶችን ስና ስናወፍርም ስንንከባከብም ለሽያጭም ሆነ እንግዲህ ለተለያዩ ነገሮች ለሚበላ ሆነ ለዛ ጋር እያይዞ እንግዲህ በደንብ ምን የምንከራከረው ዋጋ በደንብ አጠቃላይ ዋጋችን እዛ ላይ የምገባን ዋጋ እስካላገኘን ድረስ አንሸጥም በቃ ዋጋዬን እስካገኝ እሸጣለሁ በቃ የለፋሁበትን የለፋሁበትን የደከምኩበትን የተካኛል የተካለኝ ብየ ሳስብ የሚሰማማኝ ከሆነ በቃ ደስ ብሎኝ እሸጣለሁ ያለውን ነገር እጠቀማለሁ እና በዚህ ልክ ነው ደስ የሚል ሀሳብ ነው ያለው እንደኔ አምናለሁ እና እንግዲህ መደራደር የምትለው ነገር በጣም በጣም ትርጉም ያላት ናት በጣም ብዙ አማራጭ አላትና ደስ የምትል ነው ከገበያ አልፎ ራሱ አንዳንድ ጦርነቶች ሲነሱ እኮ ምንም መፍትሄው እስካልመጣ ድረስ የማይቆሙ አሉ መግባብ አይነት ከሆነ አማራጭ መደራደር ነው በቃ ይሄን ይሄን እናደርግና እንደራደር ጦርነቱ ይቁም ይባላል እንኳን በገበያ ማለት ነው። ስለዚህ በገበያ ላይ ዋጋየን እስካላገኘሁ ድረስ አልሸጥም አልለውጥም ዋጋየን ሳገኝ ተድራድሬ እሸጣለሁ፤

መዋኘት ትችላለህ? ጥሩ ደስ የሚል ጥያቄ ነው በጣም ደስ የሚል ጥያቄ ነው እንደውም ቅድም በተለያየ ርዕስ ስናወራ ነበር እኮ ከበዓል ጋር ተየዞ ምናምን ይኸው። ከዛ ጋር ተያይዞ ምንዘክረው ነገር እንደነበረ። ከዚህ በፊት ላይ የተለያየ ርዕስ አንስቼው ነበር እና። መዋኘት ትችላለህ በደንብ ምችለው በደንብ። እንግዲህ እንዲያውም የገጠር ላይ ሆኖ የአርሶ አደር ላይ ሆኖ መዋኘት ማይችል ሰው ካለ ያው እንግዲህ መሳቂያ ነው። የሚሆነው አይደለም በቃ ምንም እንዴ ምናምን ይባላል። ይሄ እርሶ አደር ልጅ እንደሆነ ዋና አችልም እንዴ ይባላልኝ። ምክንያቱም በራሱ ጊዜ የሚያስለምድ ነገር ስላለ ነው። እንግዲህ የገጠር ሰፈሮች የገጠር መንደሮች አብዛኛው ጊዜ ውሃ አለና እንግዲህ ከብቶች ምኖች ሚጠጡበት የተለያየ ልማት። የሆነ አቁረን ውሃዎች ምን ጠቀምበት የተለያየ አሉና እንግዲህ ወንዙ ሰፊ ሊሆን ይችላል ጠባብ ሊሆን ይችላል። እንግዲህ እሱ ጋር ተያይዞ እንግዲህ እኛም ስናደርግ እንግዲህ እንለምዳለን ዋና መዋኘት እንችላለን። ያው እንግዲህ ውሃዎችን የተለያዩ ሞላም አልሞላም ችግር የለም ማግኘት እንችላለን ውሃው ቢጨምር መዋኘት እንችላለን ቢጎልም መዋኘት እንችላለን እኛ እሱ አያሳስብም። እንግዲህ በተለይ በበጋ ላይ ለሙቀት እንግዲህ ሙቀት ስለሚኖረው ግዴታ መዋኘት አለብነ እና። ውሃው ጋ ስንገባ ይቀዘቅዝናል ደስ የሚል ነገር አለው ማለት ነው። እና መዋኘት እንግዲህ በጣም ጥሩ ነው ደስ ሚል ነገር ነው እንደኔ እንደማሰበው። እችላለሁ እኔ በጣም እችላለሁ እንዲሁም የቅዱስ ዮሐንስ የቅዱስ ዮሐንስ ሁሌም እንዋኛለን ቅድም አንስቼዋለው በከዚህ በፊት በነበረው እርስ አንስቸዋለሁ እንጂ። ዮሐንስ በቃ መቶ የመለወጫችን ባሉ ሰዓት ከዚያ ጀምሮ ለረጅም ጊዜ በቃ መስከረም ጥቅምት ህሂዳር እስከ ሂዳር አጋማሽ በጣም በተከታታይ እንዋኛለን። እንደውም ወደ ወንዙ እየሄድነ ወደ ወንዞች እየሄድነ የሆነ ሰፊ ወንዝ አለ እዛ ጋ እየሄድነ የተለያዩ ጨዋታዎችን ትግሎችን የተለያዩ ጨዋታዎችን ውኋ ላይ ያሉ። የመቀላለድ ሁኔታዎችን ራሱ እያሳየን የምንጫወትበት መንገድ ነው ያለው እና እና ማግኘት በጣም እችላለሁ። ገና ህፃንነቴ የለመድኩተኝ። አሁንም እችላለሁ እኔ አሁን ጉዞ ላይ ብሄድ ለምሳሌ የሆነ ውሃ ሞላ የሆነ ካልሞላ ችግር የለብኝም። በጣም የሚያጠልቅ ነገር ከሆነ እና ስፋት ካለው። በጣም ስፋት ካለው ሊደክም ይችላል ያደክማለኝ። የሆነ መዋኘቱ ትንሽ ሊያደክም ይችላል እንጅ ከዛ ውጭ ያለው እንደዚህ። በቀላሉ ምንሻገራቸው ወንዞች። በጣም ቅርብ ከሆነ ያን ያህል እንግዲህ አማራጭ ቢጠፋም መዋኘት እንችላለን በዚህ አጋጣሚ ጥሩ ልምድ ነው ሙያ እስካሆነ ድረስ። መዋኘትም እንኳን አንድ ጥሩ ሙያ ነው። ካልቻለ መዝገጡ አይቀርም። ወደ ታች መስጠሙ አይቀርም ከቻለ ግን ያው እንግዲህ ለአደጋም ደስ ለሚል ስንፈልግ እዋኛለሁ አደጋ በተለይ በጣም ወሳኝ ነው እንግዲህ ለምሳሌ የሆነ በባህር ላይ ስንሄድ የሆነ ነገር ቢገለብጥ ዳር ላይ ደርስህ ለምሳሌ ቢገለብጥ የሆነ መርከቡ ጀልባው የጀልባዎች ምናምኖች ታንኳዎች ቢገለበጡ። ሰፎ ዋኝቶ የመውጣት እድል በጣም አለው ብየ አምናለሁ እንግዲህ ደስ ይላል በዚሁ አጋጣሚው እንግዲህ ከአደጋም ያድናለኝ። እና እንግዲህ መዋኘት በጣም ደስ የሚል ነገር ነው እንዋኛለን ረጅም ሰዓት እንግዲህ ያደግንበት ስለሆነ ድረስ። አንዴ ከተለመደ ደግሞ አጠፋም እንግዲህ ዋና በአንዴ ከተለመደ ተለመደ ነው ችግር የለውም። መስፋፍ በቃ የሆነ ሰው ችግር የለበትም ይለመዳል እና። እንግዲህ እኛም እንግዲህ የአመት አመትም የሆነ ባል ባል ሲመጣ እየሄድነ እንዋኛለን በሰፈር ያሉ ወንዞች አሉ እንቀላልዳለን ከተለያዩ ሰዎች ጋር። ሚዘክረው ነገር አለ የሆነስ። ለስፖርት ብንለውም የሆነ ግን ትክክል አለ የሆነ። ወጣቶች ጋር የሚፈታተኑበት ጉልበታቸው የሚፈታተኑበት ነገር አለች እና ሱሱ ደስ ትላለህ የሙቲስ ሱስንም እንግዲህ እየዋኘንን ነው ፀሀይ ሲያቀጥለን እንወኛለን። እንዲያ ስንል ደግሞ የሆነ ደሸናማ ቦታ አለ አፈርም የሚበዛባት ማይጎዳ አለ ያው አሸዋማ ነገር ነው። አሸዋማ ነገር ነው የጎዳም በጣም ልምዱን አይጎዳም አዚያ ጋር ነው ትግሉ የሚካሄደው። እንግዲህ አንዱ ሲጥል አንዱ ሲወድቅ እንዲህ እያለ እየተቀላለድ ምናምን የምንጨርስበት ሁኔታ ነው አለው እና። መዋኘት እንግዲህ በጣም ደስ የሚል ሁኔታ ነው ደስ ይላል። እኔም እዚሁ አጋጣሚ ደስ ይለኛል ስፈልግ በቃ እንግዲህ በተለያየ ልማቶች ሳካሂድ። ቀን ላይ ስድስተ ሰባት ሰዓት አካባቢ ሙቀር ሲኖረው ያው አንድ አፍጣን ህሊናችን ውድቅ አገኝ ገብተናል እንዋኛለን ቅዝቅዝ ብለን አዲስ። የሆነ ያንቃቃለኝ። አዲስ መታጠብ ገላ መታጠብ በጣም ደስ ነኝ የሚለው በቃ። ገላን መታጠብ እሱ ጋር ተየዞ ደስ ይላል። ቀዝቀዝ ብለን ደግሞ እንግዲህ ረፍ ብለን የምሳ ምናምን ተበልቶ ምናምን ደግሞ ሌሎች ስራዎችን እንጀምራለን ደስ የሚል ሁኔታ አለውና። እንግዲህ በዝርክ ነው ያለው ነገር። እና እንግዲህ መዋኘት ትችላለህ ለምን? ጥያቄ በጣም ነው የምችለው ከምንም በላይ እችላለሁ እኔ እንግዲህ። በጣም በስፋት ያሉ ሀዎችን ካልሆኑ ሌሎችም ውሃዎች ስትመቸብ ችግር የለውም እንግዲህ ሌላ ቦታ በደንብ እንቆርጨ መሄድ አቅም አለኝ። ሀገር ያለው ሀዋ አካባቢያችሁ ያሉ ወንዝ እንግዲህ ያው። እነሱ ብዙ ማስቸገሩኝ ያው ስንፈልግ እንዋኛለን ስንፈልግ እንሻገራለን። ሌሎች ቦታም መሄድም ብንፈልግም ዋኝተን ነው የምነደው። ሌላም መንገድ ስላልለ። የሚያሻግር ነገር ሌሎኝ ነገሮች አሉ በቃ ዋኝተን የምንለደው። ቀጣይ ዋኝተን እንሄዳለን የምንፈልግውን ነገር እናደርጋለን። የምሸጥ ቆይ ነው የምሸጥ የሚገዛ ከሆነ የሚገዛ ያው እንግዲህ ተራ ነገሮች ብቻ እንጠቀምበታለን ማለት ነው። እና ሙያው በጣም

እንደገና ጥቅም ላይ ማዋል ትች ታደርጋለህ ሌሎች ጥያቄ ደግሞ እንግዲህ ጥሩ ጥያቄ ነው? እንደገና ጥቅም ላይ ማዋል ታደርጋለህ ማለት እንግዲህ ያው አንድ የሰራንበት ነገር አለ እንግዲህ ካተቀምንበት በህዋላ እንደገና መልሶ ደግሞ አድሶ ሊሆን ይችላል የተለያዩ ነገሮች ተጠቅሞ ፋብሪካ ገብቶ ሊሆን ይችላል እንግዲህ መልሶ ማደስ ማለት ነው። እንግዲህ እኔ እንደምረዳው እንደ ቃሉ እንደ አረፍተ ነገሩ የነው እንግዲህ የምረዳው ያው እንግዲህ እንደገና ጥቅም ላይ መዋል ብዙን ጊዜ አሉ ያው ግን እኔ ማድረግ አልችልም ይሄ የሆነ ፋብሪካን መቀየሪያ ነገር ያስፈልገዋል። ለምሳሌ የሆነ ነገር እንድትጠቀምነው ቀጥታ መቼም አንጠቀምም ራሱን አንጠቀምም ወደ ፋብሪካ ገብቶ የተለያዩ ነገሮችን የሚጨመር ነገር የሚቀነስ ነገር ልሆን ይችላል እሱ እሱ ተጠቅሞ ነው ለምሳሌ መልሰው ወደ እኛ ወደ ገበያ የሚያመጡት። እና እንደገና ጥቅም ላይ መዋል ታደርጋለህ ብሎ ጥያቄ እንግዲህ እኔ አልችልም የሆነ ነገር ያስፈልጋል የሆነ ነገር የነበረበትን እንደገና መልሶ ለመጠቀም የተጠቀምነው ነገር እንደገና መልሶ ለመጠቀም የሆነ ነገር ያስፈልጋል። የሆነ ቢያንስ የሆነ መሳሪያ ነገር ያስፈልገናል እሱ እሱን አላደርግም እንግዲህ ያው የእኔ ስራ። የተለያዩ ምርት ማምራቶች እና ሰርቪስ መስጠት ነው የተለያዩ አገልግሎት መስጠት ነው ምርትና አገልግሎት መስጠት ነው። አገልግሎት መስመር ላይ አገልግሎት መስጠት ነው እነሱ እንግዲህ መስራት ነው። እንደገና ጥቅም ታውላለህ የሚለውን ነገር እንግዲህ ለምሳሌ በትንሽ ብሆን ግን ልሆን ይችላል ለምሳሌ ያው ለምሳሌ አንዳንድ ስራዎችን ለምሳሌ በመስፈር ላይ ያሉት ስራዎችን አንድ ስራ ለአንድ ሰው ቆንጆ አድርጌ ከሰራሁለት በጣም ከወደደው ተመሳሳይ ስራ ከመጣልኝ በዚያ ልክ በዚያ ላይ ያኑ መልሶ የተወሰነ ነገር የሚሻሻል ነገር ይኖረዋል። እሱን መልሶ መስራት ነው ስራቸው አንድ ከሆነ የሚሰሩት ያው ምንም ልፋት የለውም። የተወሰነ የሚቀየሩ ነገሮች ይኖራሉ እነዚያን ቀየሩ ማድረግ ነው። በዚያ አይነት ሊሆን ይችላል የሆነ ነገር ሊኖር ይችላል። እንደ አጠቃላይ ግን እንግዲህ እንደገና ጥቅም ላይ ማዋል ታደርጋለህ የሚለው ነገር በዛ ተሰፋ ብሎ የሚታወቀው በእኛ አካባቢ እንደኛ አካባቢ የሆነ ነገሮችን በፋብሪካው ነገር የተሰሩ ነገሮችን ናቸው በኢንዱስትሪ ነገር የተመረተውን ነገር ናቸው። የሚሆነው አንድ ነገር የተደረገን ነገር መልሶ ጥቅም ላይ መዋል እንግዲህ ሲባል ለምሳሌ እንደ ፕላስቲክ ነገሮችን ለካ ያሉት ፕላስትኮች አሉ ጎማዎች የተለያዩ ነገሮች ይጠራቀቀሙና ጫማዎች እላቂዎች የጎማ ነገር ነኮች እነዚህ እንግዲህ ይሰበሰቡና ወደ ፋብሪካው ሄዳሉ ተመልሰው ምንድነው ጥቅም ይውላሉ እነዚህ በጣም ትልቅ ጥቅም አላቸው እንደው የሚገርመው በገጠሩ ላይ እየዞሩ ይወስዳሉ። ፕላስቲክ አዘላ የሆኑ ነገሮች ላስቲክ ወይም ጎማ አዘላ የሆኑ ነገሮች አሉ ለምሳሌ ጫማዎች ጎማ ጫማዎች አሉ። ፕላስትኮች አሉ ወፈር ወፈር ያሉ ጎማዎች ጀሪካኖች ምናምን አሉ። እነሱ ከጥቅም ውቺ ሲሆኑ ይሰበሰባሉ ወደ ማሽን ዞሮ ይመለሳሉ ያወ ሰዎች ይሰበሰባቸወል በአንድ ከዚያ ቀጥሎ ወደ ቀጣዩ ፋብሪካም ሆነ ወደ ሌላ ነገር ይገባሉ ከዛ በህዋላ መልሰው እንደገና ጥቅም ላይ የምዎሉበት አጋጣሚ አለ ትልቅ ነገር ነው። የምገርመው ከዚያ መልሰን ደግሞ እኛ እንጠቀማለን እንግዲህ ዞር ራሱ ተመልሶ ይመጣል። የሆነ ነገር የሚጨመርበት ፋብሪካውን የሆነ ነገር አድርጎ ያወታዋለኝ ይሄ እንግዲህ አብዛንኛው እንደገና ጥቅም ላይ ማዋል የሚለው ነገር የምታስበው ይሄ ነው። ለሽል አለ እንግዲህ ለምሳሌ ጠላ ሲጠመቅ አረቄ ሲወጣ ደግሞ እነሱ እነሱ ደግሞ አሉ ተመልሶ ከዝጋጩ ምናምን ጥቅም ላይ የሚውልበት አጋጣሚ አለና ጥቅሙን ዋናውን ጥቅም እንተቀመዋለን መልሰን ደግሞ እንግዲህ ሌላውን የሆነ ዝጋጩን ደግሞ ለበጎች ለከብቶች እንደ ማደለብ እንደ መዋፈርያነት እንጠከመዋለን። ያው እንግዲህ እኔ ጥቅም ላይ አወላለሁ ብዬ የማስበው ወይ መልስ ጥቅም ላይ አወላለሁ ብዬ የማስበው አንድ የሆነ የምሰራው ስራ ካለ ያቺን መመርያዋን ነው እንግዲህ መመሪያዋ ለተለያየ ነገር ጥቅም መጠቀም እችላለሁ። ለምሳሌ አንድ ስራ ሰርቼ ለአንድ ሰው ከሰጠሁት ተመሳሳይ አይነት ምንም ነገር ሳይቀየር ድጋሚ ስራ ከማጣልኝ ከሌላ ደንበኛ ያው በቃ ስሙን ነው ልቀይረው የምችለው እንጂ ሌላው ስራ አንድ ነው የምሆነው ምንም ልፋት አይጠይቅም። ስሙን እቀይራለሁ ምን እንደሚሰራ እርሱን እርሱን ልላየይ ይችላል ላይለይም ይችላል አንድ ሊሆን ይችላል እሱ ካለ ያው መልሼ ወደ ሌላ ጥቅም አወለዋለሁ ያማለት ጉልበትን ወጪን ገንዘብ ዎጭን ጉልበትን አጠቃላይ ያለውን ጊዜንም ይቆጥበል በቃ በጣም በጣም በተለይ ጊዜን በጣም ይቆጥባል። እሱ ጋር አያይዞ ናው የለው እና እንግዲህ ሌላ ጥቅም ሊኖር ይችላልኝ እንደገና ጥቅም ላይ ማዋል የሚለው እንግዲህ ሀሳብ የተለያየ። ነገሮች ልገድፅ ይችላለህ ግን እንደ እኔ እንደምረዳው አብዛኛውን ጊዜ እንግዲህ ከምርት ጋር የተያዘን የፋብሪካ ምርቶችን ከተያዘ ከእነሱ ጋር ተየዙ ነው። በተለይ የኢትዮጵያ ጫማ አብዛኛወ እንደዚህ ነው የሚሰራው በቃ። ጎማ ነክ የሆኑ ጫማዎች በተለይ በግብርና የምለብሱዋቸው አሉ ገበሬዎች የምለብሱዋቸው ጎንጎ ጫማ ምባል አለ ከጎም ናገር የተሰራ ነው። እነሱ እነሱ መልስው ዞረወ ታድሶ የምመጡት ርክዋች ምናላቸውን ታድሶ የመጣል ዙሮ ያዳለንይ ዙሮ ታድሶ ይመጣል እና እንደዚያ መልሶ መዋል እንደዚህ ነው የምመስለኝ እንደ እኔ ሀሳብ።

አዲስ አመትን እንዴት ታከብራለህ? ጥሩ ጥያቄ እንደውም ከቅድሙ ርዕስ ያው የቅድም ያነሳን ርዕስ አለ ተከትሎ ሊመጣ ነው። አዲስ አመት ማለት እንግዲህ እንደ ኢትዮጵያ እንደምናውቀው እንግዲህ። መስከረም ላይ የሚከበረው እና ኢትዮጵያ የምታከብረው እንግዲህ መስከረም አንድ ቀን ነው። አዲስ አመት ላይ የምታከብረው ወልድ የሁለት ሺህ አስራ ስምንት ነው። እንግዲህ የኢትዮጵያ አቆጣጠራችን ለሀገራችን። እንግዲህ አዲስ አመት የምቀበለው እንግዲህ መጀመሪያ እንግዲህ እናከብራለን አብረን ቤተሰብ እንግዲህ። ክረምት ላይ ነው እንግዲህ የገጠመኝ አዲስ አመት እንግዲህ መስከረም ሲገባ። ዝናብ ሁሉ ምን አለ ሁሉ ክረምት ከርሞ ምናምን ነው ሰኔ ሀምሌ እና ነሀሴን አልፈን መስከረምን ሲመጣ መጪው አዲስ አመት ተውሎ በጣም ብዙ ነገር ይዘፈንለት ይዘመርለታል። አመታትን እናከብራለን እንግዲህ። በዛ ላይ እንግዲህ እኔ የማከብረው እንግዲህ የተለያዩ ነገሮችን አቅጄ ነው የምነሳውና የተለያዩ እቅዶች አሉ በተለይ ክረምት ላይ እነድፋቸዋለሁ። ለአዲስ አመት ይሄንን እሰራለሁ ተብሎ። በአዲሱ አመት አዲስ እድ ሚባል ነገር አለን እንዲሁ የተለያዩ የግብዎችን የምናመጣበት የተስፋ የእድገት አዲስ አመት በመሰረቱ ሲባል እንግዲህ። ሁሉ ሰው አዲስ ተስፋ አለው አዲስ የሆነ ምኞት አለው አዲስ የሆነ ህልም አለው። የተለያዩ ነገሮች የሚሰራበት ከተለያዩ ከባለፈው ስህተቱ የሚታረምበት። ከባለፈው ከነበረበት ድካም ተላቆ ወደ ቀጣይ የሚሻሻልበት ገቢዎችን በእጥፍ የሚጨምርበት የተለያዩ ነገሮችን ያስባል እና። እኔም እንግዲህ እነዚህን ነገሮችን አስቤ ነው የምንነሳው። እና በዓላትን በድምብ በድምቀት አከበርን በኋላ ከጓደኛ ጋር ከቤተሰብ ጋር። ከቤተሰብ ጋር። የተለያዩ ዋናዎችን የተለያዩ የትግል ጨዋታዎችንም በቃ በኋላችን በሚፈቅደው መልኩ አካባቢያችንን በምናከብር መልኩ እናከብርና ካለፈ በኋላ የተለያዩ ምግቦችን አዘጋጅተን። እርዳችንን የስጋዎችን ምኖችን የተለያዩ ነገሮችን እና አርደን ከተመገብን በኋላ እንግዲህ እናከብራለን። ሙዚቃዎች ሬድዮኖች ምናምን ፕሮግራሞች ሌሎችም አሉ ሁሉም ነገር ተሰባስበን እንግዲህ እናከብርና። ከዚያ በኋላ እንግዲህ የተነደፉ ነገሮች ይኖራሉ በአዲስ አመት ውስጥ። የተለያዩ ስራዎችን። አምና የነበሩ ስራዎችን እንግዲህ አሻሽሎ የመስራት እቅድም አብሮ በዚያው ልክ ይመጣልና። ይከበራል ማለቴ። በማስታወሻ አወጣና እይዘዋለሁ። እነዚያ እንግዲህ ለዚህ አመት ያገለግላሉ ግዴታ መሆን የለባቸውም በተአዚያ ከዚያ በተቻለው አቅም ቢያንስ እንደው። ከመቶ ፐርሰንቱ እንኳን ቢያንስ ሰማንያ ፐርሰንት ከተቻለ ሙሉ ቢሰራ ደስ ይላለ እንግዲህ ሰው ላይ መቼም ሁሌም ትክክል መቶ ፐርሰንት አይሰራም እና። ቢያንስ ዘጠና ምናምን ፐርሰንት መሰራት አለበት በቃ ያ ነው ግብ ማለት እንግዲህ የሆነ ግብ አለው አዲስ አመት ሲመጣ እንግዲህ አንድ ሰው ቅድም እንደ ከዚህ በፊት እንዳወራነው። ግብ አለው አይደለ ግቡን ለማሳካት መሞከር አለበት። እና አመት እንግዲህ አዲስ አመትን እንዴት ታከብራለህ? የሚል ጥያቄ እንግዲህ ከቤተሰብ ጋር በደማቅ ሁኔታ እናካብራለን ጓደኞች ጋር ተለያይ ጨዋታዎችን ፕሮግራሞችን አዘጋጅተን መብል መጠጦችን አዘጋጅተን። ይሄን በደንብ እናከብራለን አዲስ አመት እያልን እንግዲህ የተለያዩ አዲስ አመት የሚሸቱ ዋዜሞች አሉ ሙዚቃዎች አሉ እንቁጣጦሾች አሉ የሚፈነድቁ ነገሮች አሉ በጣም ደስ ይላል። የዚህ ነገሮች ከተለያዩ ዘመድ አዝማዶች ጋር ከጓደኞች ጋር እንግዲህ ተለያየ ሁኔታዎች እናከብራለን። እሱ ጋር ደስ የሚል ሁኔታ ነው ያለውና። በዛ ሊላው እንግዲህ። እሱን ካከበርን በኋላ አዲሱ አመት አንድ ቀን ብሎ ይጀምራል እሱን እናከብራለን። ሁለተኛው ቀን ያው እናከብራለን የተወሰነ ሰው ሶስት ቀን ባለው በደንብ ይከበራል ከዚያ በኋላ እንግዲ ወደ ስራ ስራዎች ይከፈታሉ መስከረም ሶስት ምናምን ስራዎች ይከፈታሉና። ሁሉም ወደየስራ መስኩ ወደየስራ ዘርፎ ይሄዳል እንግዲህ። እንግዲህ ገበሬውም የአርሶ አደርም ወደ አርሶ ወደ አርሶ ወደ አርሶ በእርሻው። ነጋዴውም በንግዱ ገ እንግዲህ። የለውም ተማሪውን በትምህርቱ መምህሩም ማስበመበትም በአስተማሪነቱ። ሌላው ደግሞ እንግዲህ። የሚሰራው ስራ የአንዳንዱን ሙያው በሚያዘው መልኩ ይሰራልና። እኔም እንግዲህ እነዚህን ነገሮች። በገጠር ላይ ያሉት በአርሶ አደር ቤት ያሉ ሚሰሩ ስራዎችን እነዚህን አቅጄ ለቀጣዩ ለአዲሱ አመት ምንም ማልማት እንዳለብኝ። ምን ዘር መቀየር እንዳለብኝ የተለያዩ አትክልቶች ምን አትክልት መጨመር እንዳለብኝ እንክብካቤ መሆን ምን መሆን አለበት። ገቢ ለማግኘት ምን መሆን መሆን አለበት። በምን እጥፍ ለመጨመር ምን መሰራት አለበት የሚለውን አቅጄ እነሳለሁ። እዚያ ላይ ያለው ስራ አስኬዳለው። በመስመር ላይ ስለዚያ ያሉ ስራዎችን ደግሞ እንግዲህ ዘመኑ ሲቀየር አብሮ ነገሮች ይቀየራሉ እና ምክንያቱም በተለይ የመስመር ስራዎች በጣም ይቀያየራሉና። ሙያው ተሻሻለ ነው የሚለው በጣም የተሻሻለ ስለሚሄድ። እነዚያ ነገሮች ከስር ስር ስማር ይከርም እና ፕሮግራም እወጣለሁ በቀጣይ እነዚህ ነገሮች መስራት አለብኝ ብዬ አቅድ እና። የተለያዩ ስራዎችን ለማሻሻል እሞክራለሁ በጣም እሞክራለሁ በቃ። ከድሮ የተለየ ከቀድሞ የተለየ። ከዚህ ትስራላችሁ ትሰራላችሁ ለነበሩ ደነበኞች በተሻለ መጠን እቅድ ደስ የሚላቸው ለይታ ሲያዩት በቃ ወዲያውኑ ወዲያውኑ የሚይዝ የሚፈልጉት ነገር ደስ የሚል ነገር። መሆን አለበት እሱ ደስ ይላል ብዬ ነው የማስበው። እንደ እኔ እንግዲህ በዚያ ነው የማስበው ጥሩ ነው ብዬ አስባለሁ እንደኔ እና በዚው አጋጣሚ እንግዲህ። አዲስ አመትን ደመቅ ባለ ሁኔታ የምናከብረው እንደኛ እንደ ኢትዮጵያ ብዬ ነው የማስበው እንግዲህ ሁሌም።

ቅመማቅመም የበዛበት ምግብ ትወዳለህ? ቀጣዩ ጥያቄ ይሄ ነው ደግሞ እንግዲህ! አዎ እንግዲህ! ምግብ ሲባል እንግዲህ ከመጠን በላይ የበዛ ቅመም ሳይሆን ከመጠን በላይ ያነሰም ሳይሆን እንግዲህ መካከለኛው መካከለኛው፤ አንድ ምግብ ሲዘጋጅ እንግዲህ ቅመም ያስፈልገዋል፤ ቅመም ካሌለው ምንም አይጣፍጥም። ከበዛ ደግሞ ትንሽ አስቸጋሪ ነው የሚሆነው እና ያው እንግዲህ መካከለኛ የሆነ እንግዲህ እናቶች፣ እህቶች እንግዲህ ሲያዘጋጁ አንድ ነገር ምግብ ቤትም ቢሆን መጥነው ነው የሚያዘጋጁት አይደለም? መጠን አርገው አዘጋጅው ካለኝ እሱ ነገር በጣም ለምግብ ምግብነት በጣም ተስማሚ ነው የሚሆነው ለአጠቃላይ ላለው ነገር ለጤና ለምንም ተስማሚ ነው የሚሆነው እና እንግዲህ ቅመማቅመም የበዛበት ምግብ ትወዳለህ የሚለው ጥያቄ እወዳለሁ እንግዲህ በመጠኑም ቢሆን ያኔ ያህል እወዳለሁ ሳይሆን በቃ እወዳለሁ እንግዲህ ዞሮ ዞሮ እንግዲህ እንዳለው ነገር የሚጣፍጠኝ ነገር እወዳለሁ ቅመሙን ግን በጣም እንዲበዛም አልፈልግም፤ በጣም እንዲያንስም አልፈልግም መጠነኛ ሆኖ በሚያስፈልግ ልኬታው ሁሉ ልክ ያለውና ለሁሉ ነገር ልክ ያለውና ልኬታው በተ በተመቻቸ መልኩ ከሆነ፣ በተስማማ መልኩ ከሆነ ያን ነገር እመገባለሁ የተለያዩ የምግብ ቅመም የበዛበት ምግብ ይዘጋጃልና፤ ለምሳሌ አገራችን በስፋት የምትታወቀው ሽሮ ነው። ሽሮ የምናነሳው ለምሳሌ እንደ ምሳሌ ነው እንግዲህ። ሽሮ ወጥ የሚባል አለ። ሽሮ በኢትዮጵያ እንግዲህ በጣም ቋሚ ከሚባሉ ምግቦች ውስጥ ነው እና ሲዘጋጅ መጀመሪያ የባቄላ ሊሆን ይችላል ሽምብራ ሊሆን ይችላል፣ የጓያ ክክ ሊሆን ይችላል። እሱ መጀመሪያ ይከካል። ከዚያ በርበሬ ያስፈልገዋል። የተለያዩ ቅመሞች አሉ፤ እንደ ዝንጅብል፣ ጤናዳ ጥቁር አዝሙድ የሚባል አለ፣ ቅሩንፉድ የሚባለው የተለያየ ቅመሞች አሉ። እነሱ በአይነት፣ በአይነት፣ በአይነት ይሆናሉ ይዘጋጃሉ። በመጠን በመጠኑ በቃ ሁሉ ነገር ልምድ ያለው በመሰረቱ ሴቶች ልምድ አላቸው እና እሱን በደንብ ለክቶ ያዘጋጇታል። ሁሌም የሚያዘጋጁት ስለሆነ ለዚህ ያህል ኪሎ ይሄን ያህል ቅመም ይበቃዋል ተብሎ ይዘጋጃል። ጥራጫዎች ምናምኖች ይዘጋጃሉ እዚያው ላይ የፈጫል። እሱ ከዚያ በኋላ በደንብ ቅመም ካለው በጣም ጣፋጭ ነው የሚሆነው። ከእሱ አልፎ ደሞ ከዚያ ደግሞ ሌሎች ክኖር እንኳን ክኖር እንኳን የሚባለውን እነሱም እንግዲህ እሱ ደግሞ እንግዲህ በሱቅ የሚዙ ናቸው እነሱ ሲጨመሩበት ሽሮው ግን እንዴት እንደሚጣፍጥ እንግዲህ ያው እኛ መግባችን ስለሆነ በጣም የለመድነው ሽሮው በጣም ነው የሚጣፍጠው ከዛ ውጪ ግን አንድ ቅመም በዛ ካለ እዚያ ላይ ለምሳሌ በርበሬው ከበዛ ወይም የሆነ ጤናዳም የሆነ የሚባል አለ፣ የሆነ ጥቁር አዝሙድ፣ ቁሩንፉድ በጣም ብዙ ከሆነ ይታወቃል እና ትንሽ ለመብላት ያን ያህል ተወዳጅነት የለውም ብዬ ነው የማምነው። እንግዲህ በተቻለ መጠን እንግዲህ እንደ አጠቃላይ ቅመማ ቅመም የበዛበት ምግብ ትወዳለህ የሚለው ልኬታ ባለው ሁኔታ እንግዲህ በመጠኑ ከሆነ እንግዲህ እፈልገዋለሁ። ከዛ ውጪ ግን ከበዛም ወይም መጠነ ትንሽ ከሆነ አልወደውም። እንደውም ካነሰው ደግሞ በጣም ደግሞ እንግዲህ መብላት እራሱ ያስጠላል ሲያስቡት እራሱ ያስጠላል። የሆነ ነገር አንሶታል ይባልና ያው ትንሽ የሚስተካከል ነገር ካለው መስተካከል ይችላል ግን የማይስተካከል ሁኔታም ሊኖር ይችላል። ለምሳሌ የሆነ ሽሮ ቅመሙ አንድ ቅመም በጣም ካነሳ ለመጨመር ሌላ እንደገና ድጋሚ መዘጋጀት አለበት እንጂ ከዚህ ወዲያ ለመጨመር አይቻልም። ወይ ድጋሚ በዛ አድርጎ አዘጋጅቶ የዛኛዉን ቅመም ከዚያም አለቅ መዋሃድ ከዛ ነው ሊመለስ የሚችለው እንጂ ከዛ ውጭ ያለው በጣም ካነሰው ማስተካከል አይቻልም ወይም እስከሚያልቅ መብላት ካልሆነ መመገብ ካልሆነ ሌላ አዲስ ነገር አለው ብዬ አላስብም። እና እንደዛ ነው ከዚያ ደግሞ የኔ ሀሳብ እንግዲህ ትወዳለህ የሚለው ጥያቄ እወዳለሁ በቃ የተመቻቸ ነገር ከሆነ ደስ ይለኛል። ሁሉም ነገር ተመዝኖ ተመጥኖ ከሆነ እንግዲህ እጅ የሚያስቆረጥም ምግብ ይባላል እንደውም እንደ ሀገራችን አባባል አለ። አንዳንድ ሰው ጥፍጥ ያለ ምግብ ስንበላ የሆነ በጉዞ ምክንያት ሊሆን ይችላል፣ በግ ገዝተን ሊሆን ይችላል፣ ቤታችን ሊሆን ይችላል ሴቶችን እንደ ቀልድ እያደረግን እንደውም ዉይ የዛሬው ወጥ እጅ አስቆረጥማል፣ የዛሬው ምግብ እጅ ያስቆረጥማል ይባላል ወጥን አነሳሁ እንጂ ሌሎች ምግቦችም አሉ እንግዲህ። ለምሳሌ ሾርባዎች ሲሰሩ የተለያየ ቅመም ይገባባቸዋል። የተለያየ ቅመሞች በቃ ቅመማ ቅመም ይገባባቸዋል። ከዛ ነው መጣፈጥ የሚችሉት እንጂ ቅመም ካሌለው እያንዳንዱ ነገር እንግዲህ ያው ምን እንደሚሆን ይታወቃል ሁላችንም ጣእምነት የለውም የሆነ ወደ ውሃነት ነው የሚቀየረው። የሆነ ጣም ጣም የለም ብዙም አይደለም እና እንግዲህ ሌሎች የተለያዩ ምግቦችም አሉ አሁን ከዚህ አልፎ ምግብ እንግዲህ በጣም በአይነቱ ብዙ ነውና የተለያየ የባልትና ምግቦች አሉ ከዚህ ጋር ተያይዞ ቅመሞች እጅግ ተመጥነው ስንት ያስፈልገዋል ተብሎ ራሱን ችሎ ጥናት አስፈልጓቸው የሚዘጋጁት እያንዳንዳቸው ተመጥኖ ስለሚሰሩ በቃ እኛ ደግሞ በቻልነው አቅም እንግዲህ ያልበዙበትን ቅመም ለጤና ቢበዛም ጥሩ አይደለም ቢያንስም ጥሩ አይደለም ለጤና እና እነሱን አውቀን እንግዲህ የተመጣጠነውን ነገር እንበላለን፣ እንመገባለን ማለት ነው። እሱ ጥሩ ደስታ ነው እና እንደ አጠቃላይ ወደ

ለሌሎች ማስተማር ትችላለህ። ጥሩ ጥያቄ ነው ደስ ይላል። አዎ እንግዲህ የምችለውን ነገር ሌሎችን የሚያስተማር ፍላጎቱ አለኝ። ከልብ ለማስተማር እንዲሁ በጣም ፍላጎቱ አለኝ ጊዜ ካገኘሁ ነው። እንግዲህ። መሰረቱ ሰውን ለማስተማር እንግዲህ ራሱን የቻለ መጀመሪያ ለሚያስተምረው ነገር እውቀት መኖር አለበት። ሌሎችን ለሚያስተምር ራሱ መጀመሪያ መማር አለበት። የሚያስተምረው ነገር አውቆ ነው። ሙያው የሚያስተምረው ደግሞ እንግዲህ ያነሰው ፈላጊ ከሆነ ነው። እሱም እሱም የሚያስተምረውን የሚፈልገውን ሙያ ሊሆን እንደዚህ ይችላል ትምህርት ሊሆን ይችላል። የተለያዩ ልምድ ያላቸው ነገሮች ሊሆን ይችላሉ። የሆነ በቃ የተለያየ ስራዎች ሊሆን ይችላሉ። እና የሚማረው አካል ፈልጎ ለምሳሌ የምሰራውን ለምሳሌ እኔ እንግዲህ ልማት እችላለሁ። ነገሮች ማምራት እንዴት እንደሚመረቱ ምን ግብአት እንደሚያስፈልገው መቼ እንደሚታረሱ መቼ እንደሚለሰልሱ። መቼ መዝራት እንዳለባቸው ወቁት መቼ እንደሆነ በደንብ ጠንቅቄ አውቃለሁ አጠቃላይ ያለውን ነገር ስለ እዛን አውቃቸዋለሁ። በመስመር ዝርጋታውን በመስመር ላይ ያሉ ስራዎች መበረክ ላይ ያሉ ስራዎች ስመጣ ደግሞ እነሱን ደግሞ አውቃቸዋለው። የእያንዳንዱን ነገሮች ምን መስራት እንዳለብኝ። የትኛውን እንደምሰራ ሙያ ምን እንደሆነ እሱ በደንብ በየትኛው መንገድ እንደምከፈል። ስራው እንዴት ማመልከት እንዳለብኝ እንዴት አድርጌ ማወራት እንዳለብኝ። የሚላከው ጽሁፍ ሳም እንትን ናሙናው ምን እንደሆነ ያለው ነገር የሚሰራው ስራ ናሙና ምን መላክ እንዳለብህ። አጠቃላይ በጣም ብዙ ነገር ያስፈልገዋል። እና እና አንድ ሰው እሱን ፈልጎ ለምሳሌ በልማት ደረጃ ከመጣ ወይ ይሄን ነገሮችን የማምራት ደረጃ ከመጣ። በመሰረቱ አብዛኛው ገበሬዎች እንዴት እንደሚመረት ያውቁታል እና እኔም የዛ ው አካል አዋቃለሁ ስለሆንኩ ነው የማውቀው አሉ። ግን ለምሳሌ የሌላ ቦታ የመጣ ሰው ቢሆን መማር የፈለገ ሰው ቢሆን እንዴት ማድረግ የምትችለው የሆነ በ። እሱን ብቻ ሳይሆን ደግሞ ሌሎች ለምሳሌ። ከፍ ያሉ ሰዎች የግብርና ባለሙያዎች መጥተው እስኪ ልምድን ንገር ነው ብሎኝ እነሱ ያወቁታል ግን። ሌሎች ሰዎችም አሉ እንዴት ነው ውጤት ካገኘሁበት ለምሳሌ በዚህ አልማት ስኪል ልምድን አካፍለን እንዴት ለመስራት የምትችለው ሌሎች የሌሎች ስሜት እንደዚህ። እንደዚህ ሳረግ በቃ ይሄን ነገር አገኘው። የምርት አገኘው። ተለያዩ ነገሮችን እገኘው በቃ ለግብያ መሆኑ ለራሴን ለመቻል። ይሄን ያገኘሁበት ምክንያት ደግሞ ይሄን ተጠቅሜ ነው ይሄን ግብአት ጠቅሜ ነው በዚህ በወቅቱ አርሸ ነው እንክብካዩ በዚህ መልኩ ነበር። የተለያዩ እርጭት አይነቶች አሉ መድኃኒቶች አሉ እነዚህ መድሃኒት ተጠቅሜ የሚለው ነገር ግን በደንብ ከልቤ ማወቀውን ልምድዬን አካፍለው። ለሌላ ሰው ትምህርት እንደሚሆን ሌላም ሰው እኮ ነው የባሌሞችም ጠየቁኝ ያለውን መልስ ለማስተማር በጠበቂ ይችላል ብዬ አስባለሁ። በሌሎች ደግሞ እንግዲህ በመስመር ላይ ያሉ ስራዎችን ለመሞከር አንድ ሰው አስተምሬ ይሄ በጣም ጊዜ ይፍልጋል በጣም ጊዜ ይፍለጋል። ከመሰራቱ እንግዲህ የሆነ የሚማረው ትምህርት አለ ያንተ ምሮ ነው ከዛ ራሱን አሻሽሎ የመስመር ሊያሉ። ዝም ብሎ በፍሬም አሉ እንግዲህ። በነፃም አሉ በክፍያም ትምህርቶች አሉ እነዚያን ትምህርቶች በደንብ ተምሮ አበልጽጎ ነው አውደዳል። ደረጃ ከደረሰ በኃላ ነው ሰዎች መጠየቅ አለበት ዝም ብሎ እንዲህ ዝም ብሎ አመርተህ ብድግ ብሎ ቢጠየቅ። ከምድር ብድግ ብሎ ቢጠየቅ። እንግዲህ ስንቱ ተነግሮ ያልቃል ስንት ውስጥ ተማራለሁ። ሰው ግን በዚህ ያሞ ያፈልጎት ሲመጣ። መስመር እያዘ የአቅጣጫው የሚያሳየውን የሆነ ነገር የሚጠይቅ ነገር አለ ያን ይዞ ሲመጣ። ከዚያ ከእኔ የምፈልገው ነገር ይኖራል። ይሄን ይሄን እንዴት አረከው ይሄን ይሄን እንዴት አረከው እንዴት ነው የምትሄደው አካሄድ ምናምን የሚለውን ነገር ያን ይዞ ሲመጣ። እኔም ያለኝን ነገር ሀሳቡን። እስከቻለው ድረስ አስረዳዋለሁ ሰውዬ ደግሞ እንግዲህ ያን ይዞ እያሻሻለ ሚሰራውን ስራ እየሰራ ቶሎ ቶሎ እየፈጠነ። የተማረ ምናምን ያለውን ነገር ለመጨረስ እንግዲህ ይግደዳል ነው። ከዚያም ወይ የሆነ ከወደዱ ደስ ካለው እንግዲህ እንሰራበታለን። ሰርቶም ራሱን ቤተሰቡን ሀገሩን የሚቀይርበት ሁኔታ ይኖራል ብዬ ነው የማስበው። እና እሱ እሱ ጥሩ ነገር እንዴ ነው እንዴ እኔ። እና ሌሎች ለማስተማር ትወድ ትችላለህ የሚለው ወይም ትወዳለህ? ትፈልጋለህ ለሚለው ሌሎችን ማስተማር ትፈልጋለህ ወይ ትችላለህ የሚለው? አዎ በጣም እችላለሁ እንግዲህ ያለኝን እውቀት። ያለኝን ሙያ የተለያዩ ምክሮችን ሊሆን ይችላሉ እንግዲህ ማስተማር የተለያዩ መንፈሳዊ ነገሮች ማስተማም ይችላሉ ትምህርቶች ማስተማር። የተለያየ ሙያ። ነገሮች ካሉኝ ሁሉንም ማስተማር ማውቀውን በአጠቃላይ በቃ ማውቀውን የማስተማር ልምድ በጣም አለኝ። ምክንያቱም እንድህ። ይኸው ልብ ያሰበውን የምችለውን ማውቃቸውን አሁን ቀድም የጠቀሙኝ ነገሮች የጎዱኝ ነገሮች ሁሉ ማስተማር እንደዚህ እንደዚህ ታደርግ እንደዚህ ትጎዳለህ ይጠቀማል ይሄን ይሄን ነገር። ጠንቅቀህ ስራ። በጣም ጥንቃቄ የሚያስፈልጋቸውን ነገሮች ተጠንቅቆ እንዲሰራ ስህተት እንዳይሰራ እኔ የሠራሁትን ይሰራል። ስህተቶች አንዳንዴ በጣም ብዙ አጋስ ስለሚያስከፍሉ እነዚህ አይነት ሁሉ ጠንቀቁ በደንብ አስምሮ መናገር እዚያ ስላለ። የምችለው እንግዲህ ለሰዎች እናገናለሁ ብዬ ነው የማስበው። እና በዛ

በመስመር ላይ ሙዚቃ ትሰማለህ? አዎ ጥሩ ጥያቄህ አዳምጣለሁ እንግዲህ ያን ያህል ብዙ አይደለም የማዳምጠው። ሙዚቃ ሲባል እንግዲህ ራሱን ችሎ የሆነ ስሜት አለው ስሜት ቀስቃሽ አለው አዝናኝ ነው። ለስራ አበረታች ነው ተለያዩ ሙዚቃዎች አሉ እንግዲህ። ለስለስ ያሉ ሙዚቃዎች አሉ ፈጠን ያሉ ሙዚቃዎች አሉ። ወቅቱን የጠበቁ ሙዚቃዎች አሉ ባልን ተመርኩዞ። ሙዚቆች አሉ የሆነ የለም። ሁል ጊዜ የሚመጡ አሉ በቃ ድሮም አሁንም የሚደመጥ ሙዚቆች እንደ እንግሊዘኛው እንዲሁም አሉ በተለይ የውጭ ሀገራት የሀገር ውስጥም አሉ። በተለይ እንግዲህ ሀገራችንን የምንሰማው አብዛኛው መፍቻችን አማርኛ ነው። መናገርም መስማት የምንችለው አማርኛ ሙዚቃዎችን ደግሞ የሀገራችን ማለት ነው። እንግዲህ የተለያየ በመስመር ላይ ያሉ ሙዚቃዎች አሉ። ወቅትን ጠብቀው ይመጣሉ ባህልን የሚያንፀባርቁ ወግ ልማድን ታሪክን የአንድን አካባቢ ባህል እሴት ዋግ ወግ ሁሉን አጠቃላይ ያለውን አከባበር ምን ይመስላል የሚለውን። እንግዲህ ሙዚቃ ማለት ከምንም በላይ ለመግለጽ በጣም ቀላል ነው። ለማለት ነገሮችን ለማስረዳት በጣም ጥሩ ነው ደስ ይላል። በአምስት ደቂቃ በአራት ደቂቃ የተለያዩ ባህሎች የምታውቁበት ነገር ነው። እና ደስ ይላል ያልወጡ ነገሮችን። ተዳፍነው ያሉ ማንም ያላወጣቸውን ነገሮች በተለይ እንደዚህ አይነት እያሰሱ መውጣት ጥሩ ልንል ነው እንዴ ስትል አለኝ ሙዚቃ ማለት። እና እንግዲህ ሙዚቃ ደግሞ ሲሰማ የተለያዩ ስሜቶች ይሰሙናል እንግዲህ የጀግንነት። ተለያዩ ጥሩ ሲተካሄዱ ብዬ ተካሄዱበት ምናምን የሚያሳዩትኝ። ፍቅርን አብዛኛው ፍቅር ጋር ከተቃራኒ ጾታ ጋር ያለው ፍቅር ነው የሚናገሩት እና እና። እንግዲህ በዚላይ ተመርኩዤ ሙዚቃ ደግሞ ሲሰማ የተለያዩ ስሜቶች ይሰሙናል እንግዲህ የጀግንነት። ተለያዩ ጥሩ ሲተካሄዱ ብዬ ተካሄዱበት ምናምን የሚያሳዩት ፍቅርን አብዛኛው ፍቅር ጋር ከተቃራኒ ጨዋታ ጋር ያለው ፍቅር ነኝ የሚናገሩት እና ተዳፍነው ያሉ ማንም ያላወጣቸውን ነገሮች በተለይ። እንደዚህ አይነት እያሰሱ ማውጣት ጥሩ። ልንል ነው ደስ ይላልኝ ሙዚቃ ማለት እና እንግዲህ ሙዚቃ ማለት ደግሞ ሲሰማ። የተለያዩ ስሜቶች ይሰሙናል እንግዲህ የጀግንነት ተለያዩ ጥሩ። ሲተካሄዱ ብዬ ተካሄዱበት ምናምን የሚያሳዩት ፍቅርን አብዛኛው ፍቅር ጋር ከተቃራኒ ጨዋታ ጋር ያለው ፍቅር ነኝ የሚናገሩት እና እንግዲህ በዚህ አይነት ተመርኩዞ። እንግዲህ እኔ በመፍረድ ላይ ሙዚቃ ልሰማለሁ የሚለው ጥያቄ እሰማለሁ ሲደክመኝ ስራ የሆነ ማታ ማታ ላይ ሲደክመኝ እንግዲህ ገደም ስን እንቅልፍ አውርስልኝ ካለ ምናምን ለሰስ ያሉ ሙዚቃዎችን እሰማለሁ እዚህ ወስበር ልጅ ነው ማለት። ነው ሚነቃቁቀ ሙዚቃዎች አሉ እሱን እሰማለሁ እንግዲህ። በለቱ እለት እንግዲህ እሱ ይከፈታል። ሌሎችም እንግዲህ እያንዳንዱ እንደ ክርስቲያን መዝሙሮችም ደግሞ እንግዲህ አሉ። ከባዓል ጋር ተያየዝው ሚመጡ መዝሙሮች አሉ እሱም ራሳቸውን ችለው ሌላ ስም አለ ያው ባዓል ባዓል ባለበት ሰዓት። እንደ አጠቃላይ ደግሞ እንግዲህ ያው ከስራ ጋር የዞ ድክም ስለኝ ስልችት ስለኝ የወነ ድብር ስለኝ ምናምን የለም። የሆነ ጭንቀት ምናምን ሲመጣ ልስልስ ያሉ ሙዚቃዎችን ከፍቶ እነሱን ማዳመጥ። ከዚያ ለእንቅልፍም ለምንም ደስ ይላሉና። እንትን እንላለን። እና እሱ እሱ አሪፍ ነው ብዬ ነው የማስበው እኔ እጠቀማለሁ በጣም እጠቀማለሁ ቀጣይም እጠቀማለሁ ይሄ ወሳኝ ነው በጣም። ያው እንግዲህ አንደኛ በርታት አለው የሚያበታቱ ሙዚቆችም አሉ በቃ። ጠንካራ አሁን በቃ ስራ ጥረህ እንደዚህ ግራህ። ብላ ለሚሉ ነገሮች አሉ በቃ ካልሰራህ ያው እንግዲህ። ሰው ልጅ ሲኖር ካልሰራ ግድ አስቸጋሪ ነው እና። በዛ ልክ እንግዲህ ያው እየተሰራ እየተሰራ ነው የሚከደው ኑሮ ለማሸነፍ ሲባል። የተለያዩ ሙዚቃዎችን የተለያዩ ብሄር ብሄረሰቦችን ሙዚቃ እንዲውም እንሰማለን ከብሄረሰብም እኛ ከ እኛ የምንወቀው ከአፍ መፍቻ አልፈው ደግሞ ሌሎች ሙዚቃዎች አሉ በትግርኛ በኦሮሞኛ የሚዘፈኑ ዘፋኖች። ያወ ድስ ይላል። ቋንቋውን ባናውቀውም እንግዲህ ዜማቸው ደስ ይለናል በተሌ ትግርኛ በጣም ደስ ይላል ሙዚቃውን። ዜማቸው ደስ ይለናል እንደሚዘፍኑት ምንም አንሰማውም እኮ ቋንቋውን ግን ዜማው ደስ ይላል በቃ የሚያዜሙት ደስ ይላል ክላሲክ አለው ምናምን ደስ ስለሚል ነው የምንሰማው። ዞሮ ዞሮ ግን የኢትዮጵያን ባህል ነው የሚያፀባርቁት እሱስ ስላለ ደስ ይላል። እና እንግዲህ የተለያዩ ሙዚቆችን ከእሱ አልፎ ደግሞ ሌሎችን እንሰማለን የእንግሊዘኛ ሙዚቆች ለምሳሌ እንግሊዘኛ ሙዚቆች በጣም ደስ ይላሉ እንግዲህ ያው አንደኛ በጣም ጥቅም አላችው ለኛ በተለይ። አንደኛ የሆነ ቋንቋን ያስተምራሉ በጣም እንግሊዘኛ ለመናገር ያለው ነገር። አክሰንቶች ምናምኖች እነሱ ደስ ይላሉ። እነሱን ለመስማት የተለያዩ ቋኅቋዎች ለመቻል ያስፈልጋል እንጊልዘኛም ደስ ይላሉ። እነሱን የራሳቸውን ባህል ያስተላልፋሉ እንግዲህ የሚያስተምሩት ስለ አብዛኛው ስለ ፍቅር ነው እንግዲህ የሚዘፍነው ስለ ታሪክ ነው ያለው ነገር ምን እንደነበረ? እንዴት እሱን ያስረዳሉና እሱ ጋር ተመርኩዘን እኔም እንግዲህ እሰማለሁ ማለት ነው። አዳምጣለሁ። አማርኛ እንግዲህ አፍ መፍቻችን ስለሆነ ድረስ የግዴታችንን በደንብ እናዳምጣለን። ሙዚቃ ነው እሱ እሱ ደስ ይላል። እና በዚህ አለያን የተለያዩ ሙዚቆችን እሰማለሁ ስራ ስሰራም እንዲሁ አዳምጣለሁ ስተኛም አዳምጣለሁ። ለማት ሳለማም በገጠርም እንዲሆን አዳምጣለሁ። አደምጣለሁ በህላዊ ሙዚቃዎች አሉ ዘመናዊ ሙዚቃዎች አሉ በህላዊ ሙዚቃዎች በተለይ አሉ በቃ የዘፈን የጭፈራ ምናምን የተለያዩ ወግ ባህልን ሚመርጡ አከባቢን በቃ ወክልው የሚዘፍኑ አሉ የተለያዩ ቀረርቶች ምናምኖች። ሽለላዎች አሉ እና እሱ አለ በበሰር ላይ ሙዚቃ ትሰማለህ ለሚለው ጥያቄ? አዎ በደንብ እሰማለሁ በቃ በተለያዩ ጊዜያቶች እሰማለሁ።

በአካባቢው ድልድይ አለ የሚል ጥያቄ አሁንም ቀጣይ ጥያቄ አለ? አዎ እንግዲህ ያው እንግዲህ ትራንስፖርት መንገድ እስካለ ድረስ እንግዲህ ድልድይ አለ ግድ ነው። አካባቢ ድልድይ አለ ለሚሉ ጠያቂ አለው በደንብ ነው ያለው። ያው ድልድዩ ግን ሰፊ አይደለም። ያው መጠነኛ ነው ያው እንግዲህ ትንሽ መኪኖች የሚያሳልፍ እና ጠባብ ያለ ነው ያለነው። እንደ አጋጣሚ የሆነው ሰፊ ወንዝ ስለሌለነ። ወንዞች ትራንስፖርቱ ከእኛ ጋር እስከሚድረስ ወንዙ እና ትራንስፖርት አይገናኝም። ያው ቅርብ ነው ግን። ትራንስፖርቱ ያለ የመንገድ የመኪና መንገዱ ያለ ከቤታችን ጥግ ነው ያለን። ወንዙ ደግሞ ቀጥሎ በሚቀጥለው ጎን ስላለ አይገናኝም። ስለዚህ እንግዲህ በአካባቢዎ ድልድይ አሉ አዎ ከንሑስ ከተማ አንስቶ እስከ እስከ ቤታችን እንግዲህ ስንት ኪሎ ሜትር ነው? አራት ኪሎ ሜትር ወይ ሶስት ኪሎ ሜትር ናቸው መሰለኝ እንግዲህ ባልሳሳት አራት ይመስለኛልኝ። እና እንደዚህ አይነት እንግዲህ ትራንስፖርት አገልግሎት አለ ያውም እንደውም ብዙም አይገኝም እንደ ልብ አይገኝም። የትራንስፖርት ትንሽ ችግር አለኝ መንገዱ አለ ግን። ትንሽ እንግዲህ ገጠራማ ስለሆነ እድሳቱም ያን ያህል ነው ያው ትንሽ አስቸጋሪ ስለሆነ። እንደዚህ አበዚያ ልክ ስለሆነ ያው እንግዲህ ድልድዮች ግን አልፎ አልፎ እንግዲህ ያው በትንሽ ቢሆኑ አሉ እነሱ ላይ አሉ። እነሱ መኖራችን በጣም ብዙ ጥቅም አለው። እንግዲህ የሚገርመው ድሮ ላይ እንዲሁ በጣም ተሰቃይተና እንዲቴደው በጣም ድሮ ላይ ተሰቀተና ተሰቀተናል። መኪናም ግን ምንገድ ስላልኖረ በጣም ጭቃማ አለ የሆነ ተራራ ማለት ግድል አለ ውሃዎች እንደፈለጉ ይሟላሉ ምናምን። ውሃዎች መሆን አሉ ምናምን። እና እሱ እሱ ስላለ ትንሽ አስቸጋሪ ነበርና አሁን ላይ ግን ያው ድልድይ ስላለን። እንደፈደግ ነው ውሃዎች መሻገር እንችላለን። ትራንስፖርት እስከ ቤታችን ድረስ ነው የየፈለግነውን እንጭናለን የፈለግነው ምርት መጫን እንችላለን የፈለገውን ፍራፍሬ ጭነን ወደ ከተማ እንመጣለን። ያው ትንሽ እንግዲህ ትራንስፖርት አለው ያው እሱ እንግዲህ ያው ገቢ ካለ ትራንስፖርት ምን ማድረግ ችግር የለውም። አሉ እንግዲህ ያው ትራንስፖርቶች ሄደው ያሉ የተለያዩ እህሎችን እንደፈለግን ማንቀሳቀስ እንችላለን መሸጥ መለወጥ እንችላለን የተለያዩ ገቢዎችን ማምረት እንችላለን። ግቢዎችን ብሮችን መሰረታዊ ትንችላለን። እና እሱ እሱ ስላለ በጣም ደስ የሚል ሁኔታ ነው ያለው እና እንግዲህ ጥሩ ነው። ብዬ ነው የማስበው እኔ እና ድልድዮች በጣም ጠቃሚ ናቸው ውሃ ቢጨምር ባይጨምር ችግር የለውም የምሻገር እንችላለን። በፊት ያሉ ውሃው ሲሟላ ትንሽ አስቸጋሪ ነበረ። ውሃው እስከሚጎል ወይ ቁመህ መጠበቅ ነበረብነ ወይም ተመልሰን ወደ ከተማው ማደር ምክንያቱም ውሃ እንግዲህ ይታወቃል ከባድ ነው። ለሞት የሚዳርግ ነገር እስከሆነ ድረስ ትንሽ አስቸጋሪ ነውና። አሁን ላይ እንግዲህ ድልድይ አለ። እንደ ልባችን ዘና ብለን የምንሄድበት አጋጣሚ ነው ያለ ያው እንግዲህ ጥሩውን ነገር ነው ደስ የሚል ነገር የማስበው እንደኔ። እና ድልድይ በአካባቢው አለ ለሚለው ጥያቄ አለ? አዎ ያው ሰፋፊ አይደሉም በጣም ትልልቅ መኪኖችን የሚመጡበትም አይደለ ያው መለስተኛ ናቸው። ያው የሰው የሰውም የሚያመላልሱ ትንሽ እንደ ታክሲ ነገሮች ነው ያሉት እንግዲህ እነሱ ናቸው አሉ። እነሱ እንግዲህ ከእነሱ ጋር ተያይዞ እንግዲህ ትንንሽ ናቸው ብዬ ነው የምንፈልገው እኔ። እና በጣም ወሳኝናቸው መንገድ ድልድዮች ደስ ይላሉ። ተለያዩ ነገሮች ልማትን ለማልማትም የምንፈልገውን ነገር ኢቭን እንኳን ለምሳሌ የሆነ ልማቶችን አትክልቶችን በተለይ አትክልቶችን ከሰበሰብን በኋላ ፍራፍሬዎችን ማለት ነው። ትንሽ እራቅ ስለሚል ለእንትን ለከተማ ትንሽ ራቅ ስለሚል ያው መኪና ቢመጣልን ደስ ይለናል። መኪና እዚያው ገብቶ ቢጭንልን ደስ ይለናል ትልቅ ለውጥ አለው የሚገርመው ያው ትንሽ ዋጋ ቀነሳ አርገን እናስረክባለን። እሱ ትንሽ ደስ ይላልኝ። የእንግዲህ በደንብ ብዛት ካለው የሚጫነው ነገር ወይም ፍራፈሬ ወይም ነገሩ የተለያዩ የምርቷች ሊሆኑ ይችላሉ መኪና ይመጣልናል አካባቢያችን። ከዚህ ጭነን ለምንፈልገው ነገር ያው እና ይደርስልናል ማለት ነው። እሱ ትልቅ ለውጥ አለው ደስ የሚል ነገር ነው። አንዳንድ ጊዤ እና አሪፍ ነው። ያው እንግዲህ እና ድልድይ የድልድይ ጥቅም እንግዲህ በጣም ይሄ ነው ተብሎ። ተዘርዝሮ የማያልቅ ነገር ነው ያለው ነገር እና ለከብት መሽጋገሪያ ለተለያዩ ለሰዎች እንደፈለግን መኪኖች እንደፈለግን መጡበት ነው። ያ በይኖር ምን ችግር አለ? የሚለውን ነገር እንግዲህ ስናስበው በጣም መጠን ሰፊ የሆነ ችግር ነው ያለሁ እንግዲህ እኛ በዚህ በኩል በጣም ድሮ ተሰቃይተናል። እንደውም እራቅ ስለሚል በእግር ነው በእግራችን ደግሞ የሆነ ነገር ለመውሰድ ለመውሰድ ራሱ በአህያ ጭነን ራስ ለማሄድ። በተለያዩ ነገር ጭራሽ ለመሄድ ክረምት በተለይ ጭቃ ይሆናል ክረምት ላይ እንቆማለን እንደውም ጭራሽ ገበያ አንሄድም በቃ ይቆማል። ውሃ ይሟላል። የተጫኑ ነገር አህዮች መሻገር አይችሉም። ትንሽ አስቸጋሪ ስለሆነ እሱ እሱ ብዙም አይደለም ነበረ። እንግዲህ አሁን ላይ ግን ያው እንግዲህ አሪፍ ይመስላል። ድልድዮች በአካባቢው ስላሉ በቃ በጣም ትልቅ ለውጥ አምጥተውልናል ብዬ ነው ማስበው። እንደ እኔ

መዝገቦችን ታስቀምጣለህ የሚል ጥያቄ ቀጣይ አለ? አዎ እንግዲህ እንግዲህ መዝገቦችን መዝገብ ሲባል የተለያዩ ነገሮች አሉ የተለያዩ አብዛኛው እንግዲህ ሀሳቡ ከመረጃ ጋር ነው የሚያያዘው። መረጃው እንግዲህ የተለያየ ነገር ሊሆን ይችላል እንግዲህ ትምህርት ሊሆን ይችላል የአካባቢውን መመሪያ ሊሆን ይችላል ህግና ደንብ ሊሆን ይችላል አንድ የተለያዩ ነገሮች ብቻ ሊሆን ይችላል እንግዲህ መረጃ ነው ከዚህ ጋር አያይዞ መረጃ እንግዲህ በጣም ጠቃሚ ነገር ነው መዝገብ ነው። እንግዲህ መመር መዝገቡ እንግዲህ በወረቀት ተጽፎ ሊሆን ይችላል በስልካችን የምናስቀምጥበት የራሳችንን ማስቀመጫ ሊሆን ይችላል እንግዲህ ተጽፎ የተቀመጠ ነገር በስልክ የሚቀመጥ ነገር ይኖራል። እሱ እሱ እንግዲህ አለ እና እንግዲህ መረጃ ሲባል እንግዲህ የራሳችን የምንፈልገው ነገር አለ የስራ የምንሰራበት መመሪያ ሊሆን ይችላል። እሱንእንግዲህ መዝግበህ ታስቀምጣለህ ማለት ግዴታ ነው። በቃ እሱ ያስፈልግሃል ምክንያቱም መዝገብ ክሌለህ የሚረሳ ነገር አለ አእምሮ አንዳንዴ ይረሳል መቼም ሁሉን አይሰራም አእምሮ እና ትንሽ አስቸጋሪ ሊሆን ስለሚችል ራሱን የቻለ መዝገብ ያስፈልገዋል መመሪያ ያስፈልገዋል ህግና ደንብ ያስፈልገዋል። እሱ ጋር ተያይዞ ነው እንግዲህ ጥሩ ነገር የሚሆነው። እና መዝገቦችን በስርዓት ነው የማስቀመጣችሁ እኔም ያው የሚያስፈልጉኝ ሰዓት ሁሌም ስለሚያስፈልጉኝ ለምሳሌ እንደ አካባቢ መመሪያ ከሆነ የምመራ ከሆነ የአካባቢ መመሪያ ራሱን የቻለ የእድር የእቁብ የሀዘን ሀዘን ውስጥ ሰዓት ያሉ መመሪያዎች አሉ መዋጮዎች አጠቃላይ የሚሰበሰቡ ገንዘቦች አሉ እሱ እሱን የቀን ስነስርአቶች ጋር ተያይዞ የሆነ መመሪያ አለው እሱን ጋር መመዝገብ ነው ራሱን ይቻላል። እኔ ግን በዚህ አሁን ላይ ማስቀምጠውም መዝገብ እንግዲህ አብዛኞቹ የትምህርት ማስረጃዎች ናቸው መዝገቦችን እና ደግሞ የምሰራባቸውን ስራዎች የሚመዘገቡ ነገሮች ይኖራሉ መመሪያዎች አሉ እነሱ መመሪያዎች በደንብ መዝግቤ መዝገቦችን በደንብ አስተካክዬ መመሪያዎች ናቸው። ከመጀመሪያ እስከመጨረሻው ያለውን ስራ እያንዳንዱ ግለሰብ እያንዳንዱ አሰሪ እያንዳንዱን ደንበኛ ምን ይፈልጋል የሚለውን ነገር በደንብ ካጤንኩ በኋላ በደንብ ሰፋ ያለ ማብራሪያ አለው እሱን አብራርቶ የሚያስቀምጥ ህግና ደንብ አስቀምጣለሁ። ከዚያ አስቀምጣለሁ ለራሴ እና ካስቀመጥኩ በኋላ እንግዲህ ስራዎችን ስሰራ እነዚያን ነገሮ እያስታወስኩ መስራት አለብኝ የተወሰነ ጊዜ እያነበብኩ ልሰራቸው እችላለሁ ይህን የትኛውን ሟላለሁ የሚለውን ነገር ማሟላት ያለብኝን ሁሉን አሟላለሁ። ከዚያ በኋላ ግን እንግዲህ ከዚህ ጊዜ በኋላ ደግሞ ያው ሀሳቦችን ስለሚይዛቸው አብዛኞቹን በቃልም በጭንቅላትም ስለሚይዛቸውም እንደዚህ አይነት ነገሮች እያየሁ እንግዲህ እየተረጎምኩ ሙያው በሚያዘው መልኩ እያንዳንዱን ነገሮች እያስገባሁ ለመስራት እሞክራለሁ። እንግዲህ ጥሩን ነገር እያለ ነው የማስበው እና እንግዲህ መዝገብ ማለት እንግዲህ ያው እንግዲህ ሰነድ ነው ለምሳሌ አንዳንድ መመሪያዎች አሉ መዝገቦች የሆነ ነገር ቢሳሳት ቅሬታ ሊኖር የመዝገቦችን አውጥቶ ያው የተለያዩ ነገሮችን አስቦ ቀስ ብሎ አስቦ ቀሪዎችን ማስተካከል ይቻላል ማለት ነው። እንግዲህ በዚያ ልክ ነው ያለው ሁኔታ እኔ እንደማስበው እንግዲህ እና መዝገቦችን በስርዓት ነው የምናስቀምጣቸው። ጠቃሚ ነገሮች ናቸው ከትውልድ ላይ የሚተላለፉ ናቸው። ከእኔም አልፎ እንግዲህ የሚፈልግ ሰው አለ ሌላ ጀማሪ የሚጀምር ሰው ስራ ካለ የተለያዩ ነገሮችን የሚሰራ ሰው ካለ ተሞክሮም ከኔ ጋር ሊወስድ ስለሚችል ያው እንግዲህ ተሞክሮዬን ለማካፈል ስል ግዴታ ይቀመጣሉ። ከዚያ በኋላ ያው እንግዲህ ያ ሰውም እንግዲህ ተሞክሮ ወስዶ ከእኔ ተሞክሮ ወስዶም በደንብ መዝገቦችንን መዝግቦ የሚቀጥለውን ስራ ደግሞ አሻሽሎ ይሰራል እሱ ደግሞ ደስ የሚል ነገር እሱ አንድ ጥሩ ነገር ነው። እና እና መዝገብ በጣም ወሳኝ ነው መዝገቦች በጣም ወሳኞች ናቸው። በፈለግነው ሰዓት መረጃዎችን አይተን የምናስተካክልበት ሰዓት ነው ብነረሳ የሆነ ነገር እንኳን ማስታወስ የሚጠቅሙ ነገሮች ናቸው። እና በጣም ጠቃሚ ነገሮች ናቸው ብዬ ነው የማስበው እንደኔ እና አሪፍ ናቸው መዝገብ ግዴታ ያስፈልገናል ለማንኛውም ነገር መዝገብ ያስፈልገዋል ግዴታ ተጽፎ የተቀመጠ ነገር አይጎዳም ይጠቅማል እንጂ በፈለግነው ሰዓት ለማድረግ እንችላለን እሱ እሱ ጥሩ ነገር ነው ብዬ ነው የማስበው እንደኔ እና መዝገቦች ጥሩ ናቸው። ስራዬም የስራዬም እንግዲህ ራሱን የቻለ መዝገብ አለው። መመሪያ ህግና ደንብ አለኝ። እነሱን ተከትዬ ስራዎችን ደንበኞችን በሚያስደስት መልኩ እሰራለሁ እነሱም ሲፈልጉ እንግዲህ ወደ እኔ ይመጣሉ። ህጉን አሟልቼ ስለምጽፈው እኔም ስለምሰራው የተለያዩ ስራዎች ስለምሰራቸውም በቃ ቢጠይቁ እንኳን በዚያ መሰረት አስረዳቸዋለሁ። ይሄን ይሄን ይጠይቃል እንደዚህ ለማድረግ ይሄን ይጠይቃል የሚለውን ነገር ወስጄ ነው እንግዲህ ማስርዳቸው እና ደስ የሚል ነገር ነው ያለው ብዬ አምናለሁ እንደኔ በእኔ በኩል አሁንም የሚሻሻል ነገር ይኖረዋል አሁንም ግን እንደዚህ ተጽፎ የሚቀመጥ አይደለም። ከአመት አመት ነገሮች ሲቀያየሩ ምናምን ወቅት ሲቀያየር የተለያዩ ነገሮች አዳዲስ ነገር ስለሚፈጠሩ እነዚያ ነገሮች ስለሚጠይቁ እንግዲህ ግዴታ መስተካከል ያለበት አለ ብዬ አስባለሁ። እነሱን ደግሞ እያደስኩ እንግዲህ የሚቀጥለው ነገራት አስቀምጣል ብዬ አስባለሁ